እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለን ማለት ነው እንግዲህ ያው በጣም ጥሩ ጊዜ እያሳለፈ ነው በጣም ደስ የሚል ቆይታ ነው ማለት ነው። እንግዲህ እያንዳንዱ ሂደቶችም በጣም በተገቢው መንገድ እየተንቀሳቀሱ ያሉበት ሂደት አለ ማለት ነው። እና እያንዳንዱን ነገሮችም ስናይ ጥሩ የሚባል የቆይታ ሂደቶችንም እያየን እንገኛለን ማለት ነው። እንግዲህ ያው ወደ ጥያቄው ስገባ ያው የ አካባቢያ ገበያ እንዴት ነው የሚል ጥያቄ ነው። በጣም ጥሩ እንግዲህ አካባቢያችን ገበያ በጣም አሪፍ ሚባል እንቅስቃሴ ያለው ገበያ ነው ማለት ነው። በዋናነት ደግሞ እያንዳንዱ የገበያ ሂደት እንግዲህ በብዙ ሂደቶች ውስጥ የሚሸፈን የሚሆንበት ሂደት አለ ማለት ነው። የተለያዩ ከየሀገሩ የሚመጡ የጥራጥሬ አይነቶች ሊሆኑ ይችላሉ። ወይም ደግሞ የዚህ የ እነዚህ የዋናው የ ለምሳሌ እነኝ የዚህ የብዙ አካባቢ የሚገኙት የጥራጥሬ አይነት ሆኖ እነኚህ ሰላጣ ሩዝ የምንላቸው የተለያዩ የምግብ አይነቶችም እንግዲህ የሚመጡበት ሂደት አለና እንግዲህ በገበያ ሂደትም በጣም ትልቅ ትልቅ ቦታ የሚሰጠው መሆን ይኖርበታል ማለት ነው። ገበያን እንግዲህ ስናይ ምክንያቱም ገበያ የትኛውም የስራ ሂደት መሰረት የሚሆንበት ሂደት ስላለው በዋናነት ገበያን በአግባቡ ከተጠቀመው የተሻለ ውጤት የምናገኝበት ሂደት ይኖራል ብዬ አምናለሁ። በደንብ እኔ እንደተረዳሁት እና እና ይሄንን የገበያ ሂደትም በደንብ ታሳቢ አድርገተን ብንጠቀምበት ጥሩ የሆነ ውጤት የምናገኝበትን ሂደት ይኖራል ማለት ነው። እንግዲህ የአካባቢያችን ገበያን ስንመለከተው በዋናነት እያንዳንዱ የአካባቢ የኑሮ ሂደት ደግሞ የተሻለ የለውጥ የምናገኝበትም ሂደት በዚሁ ጋር ተያይዞ በዋነኛነት ትልቁ የ ሀሳብ ሂደት ወይም ደግሞ የቢዝነሱን ሂደት በደንብ ከተረዳን የአካባቢውን ገበያ እንዴት ነው የሚለውን እሱንም በደንብ በተገቢው መንገድ የምንጠቀምበት ሂደት ይሆናል ማለት ነው። እና ይሄ ደግሞ በጣም ትልቅ የሆነ ለኛ ጥሩ የሚባል የቆይታ ጊዜን ምናሳልፍበት ይሆናል ብዬ አስባለሁ። እና የአካባቢው ገበያ እንግዲህ ለምሳሌ የተለያዩ ለምሳሌ እነኚህ ሽንኩት ቃርያ ቲማቲም ጥቅል ጎመን ጤፍ ስንዴ የምንላቸውን ገብስ አጃ የምንላቸው እና እነኚህ እነኚህ ነገሮች አሉ። በቀላሉ ከአንድ አካባቢ ላይ ሄዶ ሸምቶ ሰው ሚፈልገውን ያህል በደንብ ወደ ገበያ ወደ ምግብ ሚመገበው ምግቡን መቀየር የሚችልበት ሂደት ይኖራል ማለት ነው። እና ትልቁን ቦታ የሚይዘው የዚህ የገበያ ሂደት በጣም በጣም ትልቅ ሀይል አለው ማለት ነው። ገበያ ስንመለከተው ምክንያቱም በጥቂቱ ጠዋት ላይ ያው የረባ ሰው በነጋታው አይኖርም ትንሽ ሞቀስ ሲል ግን ሰውዬ ኪኪት እንደሚመጡ ባላውቅም በጣም ሂደት ይፈጠራል ማለት ነው። ይሄ ሲፈጠር ደግሞ በተሻለ መንገድ ጥሩ የሆነ የቆይታ ጊዜ ሊኖር የሚደረግበት ሂደት ይኖራል እና እያንዳንዱን ደግሞ ስራ ለመስራትም ለመከወንም ብዙ ነገሮችን ለመቀየርም የተሻለ ግዴታ ሲኖርብን እያንዳንዱን ክህሎታዊ ነገሮችን በደንብ ተግባራዊ የምናደርግበት ሂደት ይኖራል ማለት ነው። እያንዳንዱን ሂደትም በጥሩ በሚባል መልኩ የምንቀይርበትም ሂደት ይኖራል። እያንዳንዱን ነገር እና ይሄንን ታሳቢ አድርገተን የመንቀሳቀስም ሆነ የ የአካባቢውን የገበያውን ሂደትም የማጠናትም ሊሆን ይችላል። አካባቢውን እንዲሁ ደግሞ የአንዳንዱን ስራውን በተሻለ ውጤት መቀየር የተሻለ ገቢ የሚያስገኝበትን ሂደት እንዲሁም ደግሞ የተለያየ ብዙ ነገሮች የሚሸጡበት ሂደት በእያንዳንዱ ሂደት ውስጥ ህዝቡ የሚገበያይበት ሂደት አለ። እና ይሄ ደሞ በጣም ትልቅ የሆነ ደስ የሚል ነገር ነው አንድ ሰው ሚፈልገውን ነገር ሲያገኝ ገንዘብ ይሰጣል ሚፈልገውን ነገር ይወስዳል ማለት ነው። እና ይሄ ደግሞ በጣም ለየትኛውም አካል በጣም ደስ የሚል የመገበያየት ሂደት ነው ማለት ነው። እና እንደዚህ ማረግ የአካባቢ ገበያ መመልከት የምንችልበት ሂደት አለ ማለት ነው። ይሄን ይመስላል እንደ አጠቃላይ ስናየው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለለን ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከተው እንግዲህ ያው የስራ ጊዜ ገደብ ታስተካክላለህ የሚል ጥያቄ ነው? በጣም ጥሩ አዎ በሚገባ አስተካክላለሁ ማለት ነው። እያንዳንዱ ስራ በምን ሰዓት ማለቅ እንዳለበት ተገቢውን ጥንቃቄ የማደርግበት ሂደት በደንብ አለ ማለት ነው። አያንዳንዱ ስራ እንግዲህ በተለያየ የስራ መስክ ላይ ተሰማርተን የምንሰራበት ስራ ብዙ ነገሮችን ለመቀየርም ብዙ ብርሃን የመውጣት ሀላፊነት የሚኖርብን ሂደት አለና። ይሄንን ነው ታሳቢ በማድረግ ነው እንግዲህ ይሄንን ሀሳብ የማስብበት ሂደት ማለት ነው። በዋነኝነት ደግሞ የዚህ የሙያ ሂደት ወይም ደግሞ የ የስራ ጊዜ ገደብ የማውጣት ሂደቱን በጣም በተገቢው መንገድ የምጠቀምበት ሂደት አለ ማለት ነው። በዋነ ኛነትደግሞ ስናየው ትልቅ የሆነ የ ስሜት ብስለት የሚኖረው ሂደት ስላለ እያንዳንዱን ጥንቃቄ የማድረግ ሂደትም በዋነኝነት ጥሩ የሆነ ገቢን የሚጨምርና የእያንዳንዱን ሂደት የተሻለ የሚያደርገው ስለሆነ በብዙ መንገድ ጥሩ ቆይታን የማሳለፍ ሂደት ስራ አለ። እሱንም ተግባራዊ ማድረግ የተሻለ የሚሆንበት ሂደት አለ ማለት ነው። እንግዲህ የስራ ጊዜ ገደብ ስናወጣ ምንድነው? ለምሳሌ በአንድ ወር ውስጥ ምን ምን ስራዎች መጠናቀቅ አለባቸው የሚለውን እሱን በተገቢው መንገድ በተሻለ ሁኔታ ጽድት አድርገን ወደ ማህበረሰቡ ተገቢውን ሂደት የምናሳልፍበት ሂደት ስላለ ይሄ አሁን በጣም ጥሩ የሚባል የቆይታ ጊዜን መለኪያ ነው ማለት ነው። እና እያንዳንዱን ገደብ የምናደርግበትን ሂደት ትልቅ ከሆነ እሳቤ የሚፈጥር ነው ማለትነው። እያንዳንዱን የስራ ሂደትም በተገቢው መንገድ ልናይ የምንችልበት ሂደት ስላለ ይሄንን እያንዳንዱን የስራ ሂደት በዋነኝነት ይሄን ስራ በምን ያህል ጊዜ ማለቅ አለበት ምን ያህል መቆየት አለበት የሚለውን ትልቅ የሆነ ቦታ የምንይዝበት ሂደት ስላለ። እያንዳንዱን ነገር ተግባራዊ ለማድረግም ባወጣነው ህግ መሰረትም በጣም በጥሩ ሁኔታ የመስራት ግዴታ የሚኖርብን ሂደት ስላለ ያንን ሀላፊነት በራሳችን ላይ ያወጣነውን ጥሩ የሚባል ቆይታ እንድናደርግበት በዛ ሙያ ላይ የተሻለ ሀሳባችንን እና አመለካከታችንን አኬንን በጥሩ መንገድ ስንገልጸው የተሻለ ውጤት ላይ የምንደርስበት ሂደት ስላለ ይሄንንም ታሳቢ አድርገን መንቀሳቀስ ይኖርብናል። ብዬ አስባለሁ እና እንደ አጠቃላይ የተሻለ ለውጥ የምናገኝበትንም ሂደት በደንብ ራሳችን ቀስ እያለን መከርከም ይኖርብናል ማለት ነው። ሁሉንም ነገር ማለት ነው እንደ ልክ እንደ አንድ ጠረጴዛ ማለት ነው አንድ እግሩ ከረዘመ እንደሚያስቸግረው ሁሉ እሱንም በደንብ መከርከም ስለሚኖርብን እነኚህን ነገሮች በሚገባ የማስተካከል ሀላፊነት ይኖርብናል ማለት ነው። እያንዳንዱን ስራዎችም በተገቢው መንገድ ከሰራህ ትልቅ የሆነ ውጤት የምናገኝበትና የምና የምንሰራበት ሂደት ይኖራል ማለት ነው። እና በዋነኝነት የእያንዳንዱ የአመለካከትም ሂደት ስናየው ጥሩ የሚባል የአመለካከት ሂደትም ሰዎች እንዳላቸው ሁሉ አስቸጋሪም የሆነ የአመለካከት ሂደት አላቸው ማለት ነው። ሰዎች እና ያው እንደየ አመለካከታቸው እችለድ የምቀጥልበት የት መኖር አለበት ማለት ነው። ምክንያቱም የሰው ልጅ ያው ሲቻቻል ነው ብዙ ስራዎችን በተገቢው መንገድ የሚቀጥለው ማለት ነው። እና ያንን ያለውንም ደግሞ በተሻለ ሁኔታ በፍጥነት አቀላጥፎ የሚሰራበትም ሂደት እንግዲህ ይህንን ትልቅ ገለጻ የሚገልጽልን ነው ብዬ አስባለሁ። እና የስራ ጊዜ ገደብ በደንብ የማደርገው ለዚ ለዚ ጊዜ ነው ማለት ነው ማለት ነው። ምክንያቱም አህጋዊ የሚሰራን ባለሙያን ወይም ደግሞ ሰራተኛን ጭራሽ ከጥ ከስራ ውጪ የማደርግበት ሂደት አለ በደንብ እመክራለሁ አልሰማ ካለ ያው ሄድብሎ የተወሰነ ነገር እንዲረዳ የውጪውን ሂደት በደንብ እንዲረዳ የማደርግበት ሂደት አለ። ከዛ ራሱ ለመጥቶ ለመኖ ወደ ስራ የሚመለስበት ሂደት ስለሚፈጠር ያንን ነገር እንዲያይ ነው የምፈቅድለት የመጀመሪያው ሂደት እና ይሄ ደግሞ በጣም ትልቅ የሆነ ሂደት ነው ብዬ ነው የማምን። ምክንያቱም ከስተቱ ይማራል እና እንደዚህ ማድረግ የተሻለ

እሺ በጣም ጥሩ እንግዲህ አሁንም ጥያቄዎቹ እንደቀጠሉ ነው ማለት ነው። ወደ ቀጣዩ ጥያቄ እንግዲህ ስንገባ ያው ግጭቶችን ማስተካከል ትችላለህ የሚል ጥያቄ ነው? በጣም ጥሩ የሆነ ጥያቄ ነው። እንግዲህ የግጭቶች በተለያየ ሁኔታ በተለያየ መንገድ የሚፈጠሩበት ሂደት አለ ማለት ነው። እና ግጭቶች ሲኖሩ በመጀመሪያ ሂደት ላይ። ከእኛ የሚጠበቀው የግጭቱን ማርገብ ነው ማለት ነው። በዋለው ይላል። እያንዳንዱ ነገር የተፈጠረውን ነገር ከማወቃችን ከመተንተናችን በፊት በደንብ ግጭቱን መረዳት ማለት ነው። ስለግጭቱ ሳይሆን በዋለሚነት መፍጠነት እንደኛ ሰዎች ጉዳት እንዳይደርሱ እንዳይ እንዳይ እንዳይደርሱ አንዱ አንዱ ላይ ጉዳት እንዳይደርሱ ፍጥነት። ማከላከል ደግሞ በቃ አንድ ወደ አንድ ባራራቅ መኖር አለበት የመጀመሪያው ስራችን ማለት ነው። ከዛ በበት ጊዜ ደግሞ ትንሽ ቤት ብለው ረገብ ሲሉ። የእያንዳንዱን ነገር ያለውን ነገር ቀስ በቀስ በአንደኛው ጥያቄ በአንደኛው ጥያቄ ወይታ አክቶ አካባቢ አይቻሉትም ሰዎች በደንብ ጠይቆ ለችግራቸው ለችግራቸውም በደንብ ከፍተኛ ሁኔታ። በፍጥነት መፍታት የሚችሉበትን ሂደትም በደንብ ተመልክተው ጥሩ የሆነ የመቆየት ሂደትንም። ቢቆዩ ያን ያህል ችግር አይመጣባቸውም የሚል ሂደት አለ እና። የእያንዳንዱን ነገር ታሳቢ አድርገተን መንቀሳቀስ የተሻለ ይሆናል ማለት ነው። እና ለአጠቃላይ ሁኔታ ጥሩ የሆነ የንግግር ሂደትም ሆነ የግጭት ሂደቶችን በደንብ መከላከል በጣም ጥሩ የሚሆንበት ሂደት አለ ማለት ነው። እያንዳንዱ ሰው ይሳሳታል የማይሰሳት የለም። ግን በጊዜ ሂደት ደግሞ ከስህተቱ አይሆንህ ግዴታ ይኖርበታል ብዬ ስለማስብ ነው። እያንዳንዱን ነገር የማነሳው ማለት ነው። እና በዋናነት ጥሩ የሆነ የቆይታ ሂደትንም የማሳለፍ ሂደትንም በደንብ የምንረዳበት የምናውቅበት ሂደት ስላለ እያንዳንዱን ነገር። ወደ ብዙ መቀየር የምንችላቸው ነገሮች ላይ በከፍተኛ ሁኔታ የምንቀይርበት ሂደት አለ ማለት ነው። እና እያንዳንዱን የዚህ የስልክ የመቆየት ሂደት የእያንዳንዱ የዚህ የግጭት መነሻውን ለምሳሌ ሁለት ሰዎች አሁን የሚጣሉበት ሂደት። በተለያየ ሁኔታ ይጣላሉ የገበያ ቦታ ላይ ሊሆን ይችላል ስራ ቦታ ላይ ሊሆን ይችላል። ብቻ ባልታሰበ ቦታ ሰው እጅ የሚቀጭበት ሂደት አለ። ይሄንን ግጭት ቆሞ ከማየት ይልቅ አንዱ ወደ አንዱ ማረግ ገብቶ። መከላከል የተሻለ ውጤት ነው ማለት ነው። ምክንያቱም ከወደቅን በኋላ እንትን ልትል ነው። እና እያንዳንዱን የሰው ሂደትን በቁሙ እንደመሆኑ መጠን በቁማችን መጠየቅ ይኖርብናል ማለት ነው። እና እያንዳንዱን እያንዳንዱን ነገር በተሻለ መንገድ ጥሩ የሆነ ቆይታን የምናደርግበትም ሂደት የሚሆንበት ሁኔታ አለና። እና ለአጠቃላይ ደግሞ የተሻለ ለውጥ የምናስመዘግብበትም ሂደት በዋናነት በጣም ትልቅ የሆነ የአመላካከት ሂደታችንን የምንቀይርበት እንዲሁ ደግሞ ለውጥ የምናገኝበት ሂደት ስላለ። እያንዳንዱን የለውጥ ጎዳና በተገቢው መንገድ ከጠረግነው በቀላሉ ጥሩ አካሄድ የሚኖርበት ሂደት ይኖራል ማለት ነው። እንዳለ ጥሩ የሚባል የግብይ ሂደት እያገኘሁ ነው እና በአጠቃላይ ጥሩ የሚባል ቆይታን እያሳለፍን ስለሆነ በጣም ደስ ብሎኛል። እያንዳንዱ የሚለውን የዚህ የ ክህሎት ሂደትን በተገኘው መንገድ ስንረዳና ስናውቅ። ነገር በተሻለ እያንዳንዱ የሚያስፈልገው ሂደት ብቻ ሳይሆን በደንብ በሸራዋም ለብቻ ማድረግ የተሻለ ይመስለኛል ማለት ነው። እያንዳንዱን ነገር ማለት ነው እና እንደ አጠቃላይ ላይ ብዙ ነገሮችን አንቸገርም ማለት ነው። እያንዳንዱ የስንዴ ብሩህ ይጀመርበትና ይሄንን ተገቢውን ማድረግ ራሱ አንድ ትልቅለት ነው ማለት ነው። እና እሺ እንል በሚገባ ካደረግን እያንዳንዱን ነገር የሚሄድበት ጉዳይ አለ

እሺ በጣም ጥሩ ወደ ጥያቄው እንገባለን ማለት ነው እንግዲህ ያው ጥሩ ጊዜ እያሳለፍን ነው። እንግዲህ ወደ ጥያቄው ስገባ የጠዋት እለታዊ ተግባራችን ምንድን ናቸው የሚል ጥቄያ ነው? በጣም ጥሩ እንግዲህ ያው እለታዊ ሁሌ ተግባሮቼን እንግዲህ ለመቃኘት ያህል እንግዲህ በመጀመሪያ ከእንቅልፌ ስነሳ ጸሎት የማደርስበት ሂደት አለ ማለት ነው። ከዛ በመቀጠል እ ስፖርት የምሰራበት ቦታ ላይ ተንቀሳቅሼ ስፖርት የምሰራበትን ሂደት ላይ ስፖርቶችን የምሰራበት ሂደት አለ። ለተወሰነች ደቂቃ እና ሂደት ያው እያሳደግኩት የመጣበት ሂደት ስለሆነ እያንዳንዱን ሂደት ለማሳጠር ያህል እና ከዛም በመቀጠል ደግሞ ከስፖርት መልስ እማረገው የተኛሁባትን አልጋዬን በደንብ አንጥፌ ቤቴን የምጠራረግበት ሂደት አለ ማለት ነው። ከዛም በኋላ የምሰራው ያው ምግቤን ማብሰል ማለት ነው ኪችን ማረግ ማለት ነው። እና ይሄን ይመስላል እንደ አጠቃላይ እያንዳንዱን የስራ ሂደት ደግሞ በደንብ የምንመለከትና የምንረዳ ይሆናል ማለት ነው። እያንዳንዱን ሁኔታውን በደንብ ተገቢውን ጥንቃቄ የምናደርግበትን ሂደት ይኖራል ማለት ነው። እና ከዛም በቀጠል እንግዲህ ወደ ምርጥ የሆነችው ቁርስ አሰራር ሂደቴን በደንብ አሳምሬ የምሰራበት ሂደት አለ ማለት ነው። ከዛ ባሪፍ ሁኔታለምሳሌ በተለይ ብዙ ጊዜ የምትጠቀመው ያው ዳቦ ሆኖ ጠዋት ጠዋት እና ዳቦ በተለያዩ የምግብ አይነቶች የምጠቀምበት ሁኔታ አለ ማለት ነው። ከዛ ያቺን ከዛ አግኝቼ ለምሳሌ ፍርፍር ከሆነች እሷን አገናኝቼ ጉርስ ጉርስ ማድረግ ብቻ ነው ማለት ነው እና በጣም ደስ የሚል ሂደት አለው ማለት ነው። እና ጠዋት ሂደትም በጣም ጥሩ የሚባልበት ሂደት የሚፈጠረው ከጠዋትም ነው ማለት ነው። እያንዳንዱ ነገር የሚፈጠረው እና ይሄንን ጠዋትን ደግሞ በተገቢው መንገድ ካከናወነው የተሻለ ውጤት እና ለውጥ የምናገኝበት ሂደት ይኖራል ብዬ አምናለሁ። እኔ በተረዳሁት እና ብዙ ነገሮችን ስናይ የተሻለ ሰው ለመሆን የተሻለ ስራ ለመስራት የተሻለ ትርፋማ ለመሆን የተሻለ ውጤት ለማምጣት ከፈለግን ከፈለግን የተሻለ ብለሽ የሆነ ነገር ጊፍት መስጠት ሊሆን ይችላል። እና እና የጠዋት ሂደትንም እንግዲህ በጠዋት ስንነሳ በደስታ በፍቅር በሰላም መነሳት ይኖርብናል ብዬ አምናለሁ። እና ከዚህም በመቀጠል እንግዲህ ከባለቤት ጋር ያው ትልቅ ፍቅርና አብሮ ማሳለፍ ማለት ነው ወይም ትልቅ የሆነ ይሄ የደስታ ስሜት እንዲኖረው ወደ ስራ ሊወጣ ሲል ምናምን እና ይህንን የማድረግ ሂደት ይኖርብሻል ማለት ነው። እያንዳንዱን የ የጠዋት ሂደትን በጥሩ መንገድ ካከናወነው ወይም ደግሞ ጠዋትን ከእንቅልፋችን በተነሳ ሰዓት ሂድ ሲባሉ ያው ወደ ከፍወደአለበት ሂደት ይሄንን ተገቢውን በማድረግ የሌላውን መመልከት ነው። እና ይህን ይመስላሉ እና እንደ አጠቃላይ ትልቅ የገቢ ሂደትንም የምንመለከትበት ሄደህ ስላለ እያንዳንዱን ነገር በተግባር አዊነት በደንብ የመስራት ክህሎት ቢዳብር እንደየ አሁኑ ሁሉም ቢያሳምር በጣም ጥሩ ነበር። ወደፊት አይቀጥልም እና እያንዳንዱን ሂደት ቀስታ ቀስ በቀስ የለመድነው ልማድ እሱ ከሆነ ነው። እንጂ እና ይሄንን ብዙ ሂደቶችንም ከማሰብ ጋር ተያይዞ በጣም ትልቅ መጨናንቅ ውስጥ የሚያስገባ ሂደቶችንም በተገቢው መንገድ የተፈታ ይመስለኛል። እና ያለ እንዳለ በጥሩ በሆነ መንገድ እየተቀየረ ባለበት ሁኔታ እና ይሄንን በቅባት ገረገር ሳላገኝና እያንዳንዱን የከህሎት ሂደት ማለት ነው። እና እንደ አጠቃላይ ጥሩ የሆነ ቆይታን የሚመሳልፍበት ሂደት አለ ማለት ነው። እና ይህንን ይመስድ የጊዜ ሂደትንም በደንብ የምንጠቀምበት ሂደት ስላለ የአንዳንዱን ነገር ተግባራዊ ማድረግ ይኖርብናል ብዬ አሽባለሁ። እና እና እና ደውል እያንዳንዱን ወይ ክህሎት በደንብ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት አቧራ ችግር ይፈጥርብሃል የሚል ጥያቄ ነው? በጣም ጥሩ እንግዲህ አቧራ እንግዲህ በጣም በጣም ችግር ይፈጥራል ማለት ነው። የሚፈጥርበትም ሂደት በተለያየ ሁኔታ ነው ማለት ነው። ችግር የሚፈጥረው በዋናነት የሚፈጥርበት ምክንያት እንግዲህ በተለያዩ የአካባቢ ሂደቶች ወይም ደግሞ በአለንበት የስፍራ ሂደት በጣም እንዲወሰን የሚችል የተለያዩ የአውሎ ንፋስ አይነቶች ይኖራሉ ማለት ነው። አውሎ ንፋስ ስንዴ የምንላት በጣም አየሩን እየቀዘፈች የምትንቀሳቀስ ማለት ነው። እና በጣም ፈጣን የምትሆንበት ሂደት አለ። እና ያ ጊዜ ላይ እንግዲህ ነው እያንዳንዱ ሂደት እንግዲህ የአባራው የመነሳት ሂደት የሚጀምረውና አቧራው ፈጣን ያቺ አዎሎ ንፋስ እዚያ ቦታ ላይ በተለይ ጎዳና አካባቢ ላይ እነዚህ ፒስታ የሆነ መንገድ ላይ እንቅስቃሴ ሲጀምር በጣም በጣም አቧራውን በቀላሉ ማሳት ሀይል አላት ማለት ነው። እና ሀይል ሲኖራት ደግሞ በተሻለ መንገድ ጥሩ የሆነ የእያንዳንዱ የብቃት ሂደት ስላላት ዋነኛው የብቃት ሂደቱን በተገቢው መንገድ የምታከናውንበት ሂደት አለ ማለት ነው። እያንዳንዱን ነገር ስናየው በተሻለ በእርግጥ ጥሩ ጥሩ የሚባል ስራ ሂደትን የምንለይበት ሂደት አለ ማለት ነው። ይሄ ደግሞ በጣም ትልቁ እና ወሳኝ የምንለው መሰረታዊ የሚባል ነገር ነው ማለት ነው። አዉሎንፋሷ እንግዲህ በተገቢው ሁኔታ በአላሰብነውም መንገድ በጣም እንትኑን አቧራውን የምታነሳበት ሂደት አለ ማለት ነው። ያ ጊዜ ላይ እንግዲህ አቧራውን በደንብ በምታነሳበት ጊዜ እያንዳንዱ ነገር የሚለወጥበት ሂደት አለ ማለት ነው። የመጀመሪያው የሚለወጥበት አቧራው ሲነሳ በተለያየ ቦታ ላይ ይሄ እንትኑ ሰርጎ የመግባት አቅም አለው አየር ውስጥ እና ያ ጊዜ ለእኛ ምንም ሳይታወቀን እንቅስቃሴ ስናደርግ በብዙ ቦታዎች ላይ ያ የተሰራጨ የአቧራ ሂደት አይናችን ውስጥ የመሰግሰግ ባህሪ ያሳያል ማለት ነው። ያ ሲሆን ደግሞ በጣም በጣም ትልቅ የሆነ ችግር የሚሆንበት ሂደት አለ ማለት ነው። ምክንያቱም አይናችን ያው አቧራ በገባበት ቁጥር አይናችን የመድከም ባህሪ ሊያመጣ ስለሚችል እሱንም ታሳቢ አድርገን መንቀሳቀስ ይኖርብናል ማለት ነው። ይህንን በትልቁ አድርገን ከተጠቀምን የተሻለ ውጤት የምናመጣበት ሂደት ይኖራል ማለት ነው። እና በአጠቃላይ ደግሞ ትልቅ የሆነ የአሰሳሰብ ለውጥም አንዳንድ ጊዜ ላይ የምናመጣበት ሂደት ይኖራል እና ይሄንንም ከ ታሳቢነቱን ማድረግ ጥሩ የሆነ መልከታም ይኖረዋል ማለት ነው። እያንዳንዱ የስራ ሂደትም በተሻለ መንገድ ጥሩ የሆነ ገቢ የሚፈጥርበት ሂደት አለ ማለት ነው። እና ይሄንን ደግሞ በተሻለ መንገድ የእያንዳንዱ የዚህ የሙያ ሂደትን በደንብ ተረድተን ወይም ደግሞ አውቀን ተገንዝበንበት የምንገባበትም ሂደት አለ ማለት ነው። እና በዋናነት ብዙ ነገሮችን የምናይበት ሂደት ስላለ ይሄንንም ከማሰብ ጋርም ተያይዞ ጥሩ ሀሳብ እንደማንሻ የሚሆንበት ሂደት አለ እና ያው አቧራ እንግዲህ በጣም ብዙ ችግሮችን የሚፈጥርበት ሂደት አለ ማለት ነው። በመቀጠል እንግዲህ የሚፈጥረው ችግር በዋነኝነት የጥሩ ያልሆነ ለምሳሌ መስኮት ስንከፍት ለምሳሌ ምግብ እኛ አብስለን አሪፍ አድርገን ሰርተን ቁጭ ብለን እያለን መስኮት ሲከፈት በቀላሉ በዛ በመስኮት ገብቶ ምግቡን ሊበክል የሚችልበት ሂደት አለ ያ ደግሞ ሳናይ ቤተሰብ ሳያይ ልጆችን ብሉ ጠጡ የሚል ቁጣ የሚያመጣበት ሂደት አለ ያ ጊዜ ላይ ብዙ ነገር ለጤና ተስማሚ ያልሆኑ ነገሮች በጣም የሚገቡበት ሂደት ስላለ ይሄንንም በደንብ አስበን እና አዉቀን ተረድተን ብዙ ነገሮችን ማስተካከል ይኖርብናል ብዬ አምናለሁ። እና ከዚህ ጋር ተያይዞ በጣም ብዙ ነገሮችን ያነሳን እንገኛለን እና እንዳልኩት ያው በችግር የሚያመጣበት ሂደት በተለያየ መንገድ ቢሆንም ብዙ ሁነቶችንም የምናይበት ሂደት ስላለ እያንዳንዱን ነገር ተረድተናል

እሺ በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው። እንግዲህ ብዙ ጥያቄዎች እየቀረቡ ነው ብዙ ጥያቄዎች በጣም ደስ የሚሉ ጥያቄዎችን እየተመለከትኩ ነው ማለት ነው። እና በብዙ መንገድ እያየኋቸው ያላቸው ጥያቄዎች አሉ በጣም ጥሩ ነው። በጣም ደስ ብሎኛል ማለት ነው እያንዳንዱን ነው የተመለከትኩበት ያለበት ሂደት በጣም አሪፍ ነው ማለት ነው። እና በብዙ መንገድ እምናየውን የስራ ሂደትም በብዙ ሁኔታዎች ማስተካከል የሚኖርብንም የስራ ሂደቶች በተገቢ መንገድ ማስተካከል ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ብዙ ነገሮችን እየተመለከትን እንገኛለንና የተቻለን አቅም ስራውን በደንብ እየሰራን እንገኛለን። እና እንግዲህ ወደ ጥያቄውም ያው ብዙ ትንሽ ትንሽ ሻል ብዙ ትሸናለህ ለማለት ይሆን ብቻ ትንሽ ያስቸግራል ማለት ነው። ትንሽ አለ ብዙ ትንሽ ሳለህ የሚል ጥያቄ ነው? እንግዲህ ብዙ ትንሽ ሳለህ የሚል ጥያቄ ነው እንግዲህ ያው ትንሽ ሳለው ብዙ ነገሮችን የማይበት ሩቅ ነገሮችን እማጠነጥንበት አየሁትን ነገር ለማወቅ ለመረዳት ትልቅ ጉጉት ያለብኝ ጊዜ ነበርና በልዩነቴ ጊዜ በጣም እኔ የማይረሳኝ ሂደት ነው ማለት ነው። ምክንያቱም አንድ ነገር ሳይ ይሄ እንዴት ሆነ ለምን ሆነ? የሚለውን ጥያቄ በልዩነቴ መጠየቅ በጣም ደስ የሚለኝ ነውና ያንን በተገቢ መንገድ ተርድቼው በልዩነቴ ለማለፍ የምሞክርበት ሂደት በጣም የሚያስገርመኝ ነው ማለት ነው። ከዚህ በመቀጠል እንግዲህ ያው ብዙ ትንሽ ሳለ እሚለው ጥያቄ በጣም በትንሽነቴ ያው እንግዲህ እንደማንኛውም የኢትዮጵያዊ ልጅ በትንሽነቴ ይሄ ብዙ ሂደቶችን የማከናውንበት ሂደት አለ። ለምሳሌ አርክ በትንሽነቴ ያው ኳስ በጣም በጣም ኳስ የመጫወት ፈላጎቱም አለኝ ለምንድነው አለኝ በልጅነቴ በጣም አሪፍ ሙያ አለኝ ማለት ነው። ያው ከየት እንዳመጣሁት በላቅም ብቻ ጥሩ የሆነ እንቅስቃሴ የማደርግበት ሂደት አለ በኳስ አለም ላይ እና ደግሞ በጣም ትልቅ የሆነ የ እድል የሚሰጥህ ወይም ደግሞ የተሻለ ውጤት የሚኖረው ሂደት አለ ማለት ነው። እና ይሄንን ደግሞ በተገኘው መንገድ ከተጠቀመው የተሻለ ለውጥ እምናመጣበት ሂደት ይኖራል ማለት ነው። እያንዳንዱን ስራም ደግሞ በተገቢው መንገድ ከሰራን ጥሩ የሆነ እሳቤን የምናገኝበት ሂደት ይኖራል ማለት ነው። እያንዳንዱን ሂደትም በተሻለ መንገድ ስናየው ብዙ የሆኑ የጥያቄ ሂደቶችንም ተገቢውን ምላሽ የምናገኝበትም ሂደት አንዳንዴ ይኖራል ማለት ነው። በልጅነታችን ዛሬውን ማንኛውንም ነገር ስንጠይቅ ብዙ መልስ አይሰጠንም ማለት ነው እና በጊዜ ሂደት እያደግን ስንሄድ ደግሞ ምን ምንድነው የማላውቀው የሚለውንም በራሳችን መንገድ የማጥናት ሂደትን በደንብ በደንብ የተላበስንበት ሂደት ስላለ በጣም እሱ የሚገርመኝ ነገር ነው ማለት ነው። እና በአጠቃላይ የዚህ የእያንዳንዱ የወጣቱ አንበሳነት የሚታይበት ሂደት ስላለ ከልጅነት ጀምሮ የማደጉ ሂደት በጣም ጥሩ የሆነ የቆይታ ሂደትንም በደንብ በደንብ ከሰዎች ጋር ተግባብን ከሰዎች ጋር ተመካክረን ከሰዎች ጋር ያለውን ነገር እሽ መፍትሄውን ፈልገን የተሻለ ለውጥ የምናመጣበት ሂደት ይፈጠራል ብዬ አስባለሁ። እንደ አጠቃላይ እና እያንዳንዱን የለውጥ ሂደት ስናየው ብዙ መንገድ አለ ማለት ነው። ማንኛውንም ነገር ለመቀየር ስናስብ እና ይህንን መንገድ ደግሞ የተሻለ ለውጥ ሊያመጣልን የሚችል ገንዘብ እንደመሆኑ መጠን የብሩ ቢያንስ በጣም ጥሩ ብዙ የሚባል የገንዘብ መጠን ነው ማለት ነው። እንዲህ ዝም ብሎ መሰለሽ እንዴ? የሚል የአንድ ህፃናት መዋኛ ገንዳን ለምሳሌ ብንመለከት እስቲ ግቢው የሚል ሂደት ስምንት ያው ተፈራ ተፈራ ተፈራ ፈራፍራ የምትመለስበት ሂደት አለ ማለት ነው። እና ይሄንን ደግሞ በተገቢው መንገድ ካስተካከልን በልጅነት ሂደታችን በጣም ብዙ ነገሮችን የማስተዋል እና አርቆ የማሰብ ባይኖሩንም ያን ያህል ያው ራሳችንን በደንብ ማኔጅ ባናደርግም እሞክራለሁ ማለት ነው። እና ይሄን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው። እንግዲህ ያው ወደ ቀጣይ ጥያቄ ስገባ ከጎረቤቶች ጋር ጥሩ ግንኙነት አለህ የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው በደንብ ጥሩ ግንኙነት አለኝ ማለት ነው። እንግዲህ ከሰዎች ጋር የምናደርጋቸው የተለያዩ ንግግሮች የተለያዩ እውቀቶች የተለያዩ ልምዶች እንዲሆን የተለያዩ የደስታ ጊዜዎች የአዘን ጊዜዎች በብዙ መንገድ ከእነኚህ ሰዎች ጋር ምን ያደርግበት ሂደት አለ? የጎረቤታዊ ሂደቴን ደግሞ የማህበረሰቡ ጋር አብሮ የምኖርና አብሮ መጠጣት ሂደት ጋር ማለት ነው። እንዲሁ ደግሞ ለምሳሌ የተለያዩ በዓላት ሲኖሩ ለምሳሌ የጥምቀትን እንዳየነው ደግሞ የተለያዩ የበአል ሂደቶች ይኖሩ በሚገባ ተሳስበንና ተፈፋቅደን የምን ያንን የበአል ሂደት የምናከፍሉበት ሂደት አንድ ማለት ነው። በአንድ አካባቢ ተሰብስበን ማለት ነው። እና እንዲሁ ደግሞ አካባቢውን አደጋ ሲፈጠረው በፍጥነት የተወሰነ ሰው ተቋምጧል የተወሰነ ሰው እንዲሄድ የሚደረግበት ይሄዳል ማለት ነው። እና ይሄ በጣም ትልቅ የሆነ የሙያ ሂደት ወይም ደግሞ ከሰዎች ጋር ደስታቸውንም ሀዘናቸውንም በከፍተኛ ሁኔታ በደንብ ተረድተን እና ኣውቀን ግድ እነሱን ሂደት በደንብ እያየን እያንዳንዱን ነገር ከተረዳን በኋላ ያው እያንዳንዱን የሚያስፈልገውን ነገር የምናደርግበት ሂደት ይኖራል ማለት ነው። ስለዚህ ይህን የማድረግ ሂደት በጣም ጥሩ የሚባል ይሄ ቆይታ ነው ብየ ነው የማስበው። ምክንያቱም እያንዳንዱ ነገሮች በሚደረጉበት ሂደት በተለያየ ሁኔታ ነው ማለት ነው በጥሩ መንፈስም በጥሩ ጎንም በመጥፎ ጎንም ይኖራሉ ማለት ነው። ስለዚህ ይሄ እነኚህ ነገሮች ደግሞ በደንብ ተጠራርተን በደንብ ካወቅን በኋላ ጥሩ የሚባል የሰዎች ጋር ያለን ግንኙነት መረዳት የምንችልበት ይኖራል ማለት ነው። በዋናነት እና ይሄንን ተገቢውን ጥንቃቄ በማድረግ የተሻለ ውጤት ላይ መድረስ ይቻላል ብዬ አስባለሁ። እኔ እንደተረዳሁት ማለት ነው ምክንያቱም ከሰዎች ያለንን ግንኙነት በተገቢው መንገድ ካስተካከልን ትልቅ የሆነ ግንኙነት እንዲኖረን የምናደርግበት ሂደት ይኖራል ብዬ አስባለሁ። እና የሀንን በተገቢው ነገድ መስራት የተሻለ ውጤት የምናገኝበት ሂደት ለመሆኑ መጣን እያንዳንዱን ነገር በተገቢው በተገቢው ሰዓት መስራት ይኖርብሃል። አጠቃላይ ጥሩ የሆነ ቆይታንም ጊዜ የምናሳልፍበት ሂደት ይኖራል ማለት ነው። እያንዳንዱን ሁኔታ ደግሞ በተገቢው መስመር ከላወቅንበት ሂደት ይኖራል እንደ አጠቃላይ እና የአንዳንዱን ሂደት በሚገባ የምንመለከትበት ሁኔታዎች ይኖራሉ ማለት ነው። እያንዳንዱን ከጅማሮ እስከ ፍጻሜው ማለት ነው። እያንዳንዱን ከእነኛ ሰዎች ያለነው ግንኙነት በተገቢው መንገድ ውጤት የምናገኝበትን ሂደት የምንሰጥበት ሂደት ይሄንን እኮ ነው የምንለው። እያንዳንዱን የዚህ የአሁን በሃገሩ ምትሉት እና እያንዳንዱን የዚህ የሙያ ሂደት በጣም በብዙ መንገድ ሊገለጽ የሚችል ሂደት አለው ማለት ነው። ምክንያቱም እያንዳንዱ እያንዳንዱ ነገሮች በሚደረጉበት ሂደት በተለያየ ሁኔታ ነው ማለት ነው። በጥሩ መንፈስም በጥሩ ጎንም በመጥፎ ጎንም ይኖራሉ ማለት ነው። ስለዚህ ይሄ እነኚህ ነገሮች ደግሞ በደንብ ተጠራርተን በደንብ ካወቅን በኋላ ጥሩ የሚባል የሰዎች ጋር ያለን ግንኙነት በመረዳት የምንችልበት ቀደም ሲል በነበረ ሂደት በጣም የሚያስደስት ህዝብ ልዩ የሆነ ከጎረቤት ጋር ትርጉም ግንኙነት በደንብ አለኝ ማለት ነው። አሁንም ያው ያለህ አለ አይደለም በርግጥ ያው እና ይሄንን ለማለት ኣያለሁ ማለት ነው። አሁን ብራንስ ወጣህ የሚለውን እያንዳንዱን የቼጎረቤቶ እጋ ዘሮ ግንኙነት አለ የሚል ይደንዝም አለን ነው። ይረዳ ይረድህና የእንዳንዱ ሂደት መረዳት የሚችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ እንቅስቃሴ የምናደርግበትም ሂደት በዋነኝነት የተለያዩ ነገሮችን የማስተካከለው ደግሞ ፍጹም ሂደት ስላለ ይሄንን ተገቢውን ጥንቃቄ የምናደርግበት ሂደትም

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ በነገራችን ላይ በጣም ጥያቄዎቹ በጣም በጣም ጥሩ የሆኑ ጥያቄዎች። እየተጠየቅኩ ነው ማለት ነው በጣም ደስ ብሎኛል አሪፍ የሆኑ ጥያቄዎች ናቸው ማለት ነው። ምክንያቱም ከ እለት ከእለት ኑሯችን ውስጥ በደንብ የምናውቃቸውም ደግሞ በእለት ከእለት ኑሯችን ውስጥ በተገቢው መንገድ የምንጠቀማቸው ቃላቶች ናቸው። ወይም ደግሞ ጥያቄዎች ናቸው ማለት ነው። እና በጣም ደስ ብሎኛል በጣም ጥሩ ጊዜ ያሳለፍን እንገኛለን ማለት ነው። እንዲሁ ወደ ቀጣዩ ጥያቄ ስገባ በስራ ላይ ችግሮችን ትፈታለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ያው በማንኛውም ቦታ ላይ ችግሮቻችንን ካልፈታን ምንም አይነት ውጤት የምናገኝበት ሂደት አይኖርም ማለት ነው። ምክንያቱም እያንዳንዱ የስራ ሂደት ወይም ደግሞ እያንዳንዱ የሙያ ሂደት በብዙ መንገድ ትክክል የማይሆንበት ሂደት ይኖራል ማለት ነው። ምክንያቱም እያንዳንዱ የ ስራ ሂደትም ተያይዞ በጣም በጣም ከፍተኛ የሆነ የመቃወስ ሂደትም አንዳንዴ የሚፈጠርበት ሂደት አለ ማለት ነው። እና እያንዳንዱን የሙያ ሂደት ስንመለከተው በጣም ትልቅ የሆነ ነጥብ የምንጠቀምበት ሂደት አለ ማለት ነው። እና የእያንዳንዷ ሙያ አከሎቴ በጣም የተሻለ እንዲሆን የተሻለ ስራ ለመስራት ነው። በዋነኝነት የእያንዳንዱን ይሄ እንቅስቃሴ ሂደትን በደንብ ተረድተን የተሻለ ለውጥ ለማምጣትም የተሻለ ምላሽም ለመስጠት እንግዲህ በጣም ምተጋበት ሂደት አለ ማለት ነው። እንደ አጠቃላይ ስናየው እንግዲህ ያው በስራ ላይ ብዙ ችግሮች ይገጥማሉ ማለት ነው። እነኛን ችግሮች እንግዲህ በዋናነኝነት በሚገባ ችግሮቹን ለመፍታት የምሞክርበት ሂደት አለ ማለት ነው። በደንብ ጽድት አድርግቼ ለመፍታት ችግሮቹን ከላይ ላይ የማላጋግ ራሱ ከእያንዳንዱ የጊዜ ሂደት በጥሩ ሁኔታ መጥቶ የሚባል ሰዓት ስጠቀም ቢያንስ የተወሰነ ሰዓታት ብቻ ነው የምጠቀመው። እንደ አጠቃላይ ብዙ ነገሮችን የምናይበትም ሂደት ይኖራል ማለት ነው። ወይ የተወሰነ ጊዜ በኋላ እና እያንዳንዱን የሚታወቀው ወይም ደግሞ ያለውን ነገር ይታወቃል እያንዳንዱን ነገር ደቂቃ ሰው ጄዴና እያንዳንዱን ሂደት በተገቢው መንገድ የተሻለ መንገድ አይ የሚለውን ነገር ስናየው በጣም ብዙ ሂደቶችን የምናይበት ይኖራሉ ማለት ነው። በተለይ በቢዝነስ አለም ላይ እንግዲህ ያው የተለያዩ ችግሮች በደንብ የሚፈጠሩበት ሂደት ይኖራሉ። ከዛም በመቀጠል እንግዲህ በዋነኝነት የምንሰራው ምንድነው? የተሻለ ውጤት ለመምጣት የተሻለ ለመምጣት የተሻለ ለውጥ እሺ። እያንዳንዱን ሂደት በጣም ከሚታሰበው በላይ የዚህ የሞያ ህይወት አንዳንዱን ክፍልፋዩንም ደግሞ ይሄ የስራውን ሂደት መከፋፈል ሂደትን በደንብ መረዳትና እኛ ማወቅ ይኖርብናል ብዬ አስባለሁ እያንዳንዱ ነገሮችን በተገቢው መንገድ መስራት ከጀመርን የተሻለ ውጤት ልናገኝበት የምንችልበት ሂደት አለ ማለት ነው። እያንዳንዱን የሙያ ክህሎት ስንመለከተው በከፊል ሁኔታዎች በጣም ጥሩ የሚባል የገቢ ሂደትም የምናገኝበትም ሂደት ነው ብዬ አምናለሁና በተገቢው መንገድ ጥሩ የሆነ ጊዜ ቆይታ እያሳለፍኩ ነው ማለት ነው። በጣም ተመችቶኛል በጣም ደስ የሚል ሂደቶች አሉት ማለት ነው። እና እንደ አጠቃላይ ይሄ ያው በስራ ላይ ችግር መፍታት እንግዲህ በዋነኝነት ለድርጊቱም ሆነ ለሚሰራው ስራ በጣም ዋስትና የሚሆንበት ሂደት ነው ማለት ነው። እንግዲህ ጀግኖችን በስራ ላይ ችግሮችን የምትፈታበት ሂደት በተወሰነ መንገድ የተሻለ የሚያደርገው ሂደት አታይም እንዲህ አሁን እንደ እያንዳንዱን እንግዲህ ወይም መድፍ ይተኮሳል እና እያንዳንዱን ሂደትም በተገቢው መንገድ መጠቀም ይኖርብናል። ደግሞ በጥሩ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው እንግዲህ ምን ያህል ጊዜ እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው እንግዲህ ምን ያህል ጊዜ በደንብ እንቅስቃሴ የማረግበት ሂደት አለ ያው ከስራ መልስ ወጣ ስል ሊሆን ይችላል በተለያየ አቅጣጫ ቦታ በደንብ እንቅስቃሴ የማደርግበት ሂደት ስላለ ያንን ተገቢውን ነገር የማደርግበት ሂደት ይኖራል ማለት ነው። ያው ብዙ ጊዜ በተለይ ባታክልቶች ዙሪያ ወዲያው ገዝቼ ወዲያው አሪፉን አትክልቶችን ወዲያው የመስራት አቅም እንዲሁም የመስራት ሂደቱ በጣም ያስደስተኛል ማለት ነው ምክንያቱም ጥሩ የሆነ ምግብ ለመብላት በፍጥነት ትኩስ እንደሆነ ወርጥ ወረድ እንዳለ ይሄንን ማድረግ የሚቻል ይመስለኛል። እና እዚህ ግን አመጣ የሚለውን የእያንዳንዱን የምን ያህል የጊዜ ሂደቱንም በዚህ ልክ በቀላሉ ልክ እንደኛ እከሌ መጣ እንዴ እንደምንለው ሳይሆን በተ በምናስበው ልክ ከምናስበው በላይ ይሄ የጊዜ የመፍጠኑ ወይም ደግሞ የመብራሩ ሂደት በጣም በጣም ከፍተኛ የሆነባት ደስ ስላለ ይሄንን በተገቢው መንገድ የማስተካከል ከእኛ የምንችለውን ያህል ይገኛል። የምንችለውን በደንብ መጠቀም የሆነው ብለን ማለት ነው። እና እንደ አጠቃላይ የእያንዳንዱ የጊዜ ሂደት ማለት ነው እያንዳንዱን እዘርጋውታል እና በአጠቃላይ ይሄ የሚለውን ይሄ እያንዳንዱ ነው እያንዳንዱ እኛ እያንዳንዱን የሙያ ሂደትም በተገቢው መንገድ የምንሰራበት ሂደት አለ ማለት ነው እንደ አጠቃላይ ምን ያህል ጊዜ መቆየት የሚቻልበት ለምሳሌ ሂደቶች ይኖራሉ ለምሳሌ ገበያ ላይ አመሻሽ ላይ ሄዶ አንድ አፍታ ፈጠን ብሎ እሚያስፈልገንን ነገር ገዛ አስቶ ወደ ቤትህ መመለስ ሂደትም ይኖራል ማለት ነው አንዳንዴ ደግሞ ምሳ ላይም እንዲህ ያለ ነገር ሊኖር ይችላል ማለት ነው ምክንያቱም እያንዳንዱ ሂደት ያው በሰአት የተከፋፈለ ስለሆነ ብዙ ነገሮችን ማስተካከል ሂደት ይኖራል ማለት ነው እና ይህንን ብዙውን ጊዜ በተገቢ መንገድ የሚለውን እያንዳንዱን የሙያ ሂደትም በተገቢው መንገድ መጠቀም ይኖርብናል ብዬ አስባለሁ እና እያንዳንዱን የስራ ሂደትም እያንዳንዱ ክህሎት ላይ ጥሩ የሚባል ሙያ ሂደቶችን መረዳትና ማወቅ መመርመር የኛ ደርሻ የሚሆንበት ሂደት አለ ማለት ነው እና እንደ አጠቃላይ ትልቅ የሆነ ገቢ እና ጠቃሚ ውጤት ለማግኘት በጣም ከፍተኛ የሆነ ጥረት የሚፈልግ በደንብ መሰልቸት የሚኖርበትን የተለያዩ ጫናዎች በተገቢው መንገድ ተቆጣጥረን ለመቀጠል መሞከር ይኖርብናል ብዬ አስባለሁና በዋና ሂደት ይሄንን ለማለት ያህል ነው ጨርሼያለሁ ማለት ነው እያንዳንዱ ብዙ የሚጮህ የሚለውን ብዙ ነገሮች እየሰማሁ ስለሆነ ነገሮች በደንብ መረዳት እና ማወቅ ማለት ነው እያንዳንዱን ነገር እና ጥሩ የሆነ የጊዜ ሂደትም የምናይበት የሆነ ትራዲሽን አለ ከግንዛቤ አስገብተን ብዙ ነገሮችን ማየት ይኖርብናል ማለት ነው እና እንደ አጠቃላይ ገበያ እንግዲህ በየትኛውም ቦታ ላይ በጣም ከፍተኛ የሆነ የግብይት ሂደት የሚኖርበት ሂደት አለ ማለት ነው እያንዳንዱ እንደየከተማው ቢለያይም በአጠቃላይ የግብይት ሂደቱም ትልቅ የሆነ እንቅስቃሴ የምናደርግበት ሂደት ነው ማለት ነው እንደ አጠቃላይ ይሄ ብዙ ጉዳዮችን ለመዳሰስ እንሞክራለን ብዬ ነበርና ያው ጥሩ የሆነ የድል የድል ጊዜ ወደ ወደ ያንዱ የሚፈልገውን ያህል ያህል ጊዜ ወደ ገበያ ትሄዳለች እሺ እያንዳንዱን ሂደት በደንብ ከተረዳን በኋላ ብዙ ነገሮችን ለማቀየር እዚህ ጋር የምንሞክርበት ሂደት መኖር አለበት ሙሉ ሙሉውን እየሰራ እንደሌለ የሚለውን የምንጠይቀው ደንብ የምናይበት ይሄን ሳለ እና

እሺ በጣም ጥሩ እንግዲህ ወደ እያንዳንዱ ጥያቄዎች እነሱ በጣም ደስ የሚል ስሜት ይሰጠኛል ማለት ነው። ምክንያቱም እያንዳንዱ ጥያቄዎች ከራሴ ህይወት ጋር የሚነጻጸሩ ናቸው ማለት ነው። እና የእለት ከእለት ኑሯችንን ነው በደንብ እዚህ ጋር እያብራራን ያለነው ማለት ነው። በጣም ደስ የሚል ሂደት ነው ማለት ነው። እንግዲህ በጣም ጥሩ ወደ ቀጣዩ ሲገባ ወደ ጥያቄው። ዶሮ አለ የሚገኘው በጣም ጥሩ ደሮ እንግዲህ በተለያየ መልኩ አውሬ የሚለውን እያንዳንዱን የገጠር ቦታዎች ላይ በጣም በከባድ ሁኔታ የተለያየ አዋሪዎች ዶሮዎችን ልብላ የሚሉበት ሂደት አለ። እና ያው ዶሮ አለኝ ግን በጣም አስቸጋሪ የሚሆንበት እለት አለ። ገጠር አካባቢ ላይ ያሉበት ቦታ ነው ነው ይመስለኛል። እንጂ እሱ እንኳን ነው እዚህ ጋር ነው ማለት ነው። እያንዳንዱን ስራ ነው ስራ እያንዳንዱን በጓደኞቻችን ሁኔታ። ጥሩ የሆነ ያ አመለካከትም ሆነ የስሜት ምስለት ሲኖረን የተሻለ ለውጥ የተሻለ ሀሳብ የተሻለ አመለካከት ሊኖረን ይችላል ማለት ነው። እና በአጠቃላይ ደግሞ የተሻለ ልምድም ላገኝ የምንችልበት ሂደት አለ ማለት ነው። በብዙ መንገድ ማየት እንችላለን እያንዳንዱን ሂደት ማለት ነው። በዋነኝነት ስናየው ምንድነው? ያለውን የተለያዩ የጥያቄ ሂደቶችንም ከዚህ ጥያቄዎቹ ጋር የተያይዞ ብዙ ነገሮችን የምናይበት ሂደት ለማለት ነው። እና ዶሮ እንግዲህ ከጫጩነቷ ጀምሮ ብናያትት ጥሩ ደውዬ አስባለሁ። ስለዚህ እንግዲህ ያው ጫጩቷ በተለያየ ሂደት የሚፈለፈልበት ሁኔታ። በዚህ ጊዜ ላይ በጣም ትልቅ የሆነ የዶሮ አስፈልፈያ ማሽኖች በጣም የገቡ ነው። እና በጣም ትልቅ የሆነ ጊዜ ነውና አንተ እንዴት እንደዛ የሚደረግ ነገር? ያን ያህል እንትን የለኝም። በቃ እና እንደ አጠቃላይ የተሻለ ስራ ነው መስራትም ሆነ የተሻለልኝ ሙያዊ ክህሎትን ለማከናወን የተሻለ ገቢ ማግኘት የተሻለ ውጤትን ለማግኘት በጣም ጥሩ ነገር ነው። ብዬ ነው የማምነው። እና እያንዳንዱን ሂደትም በጥሩ መንገድ የምናይበት ሂደት ትልቅ የሆነ። ሲያው አረንጓዴውና በብዙ መንገድ ማየት የምንችልበት ገዳ አለ እና ይሄንን በተገቢ መንገድ ደመርላሻ። ለመዝላው ያንን ያህል። እና ይሄንን ዶሮ ሂደትን ስንመለከተው በጣም ከፍተኛ ሁኔታ እንግዲህ ዶሮ ጫጭቷ የምትፈለፈልበት ሂደት አለ ማለት ነው። ከዛ በጊዜ ሂደት ያው ጫጫቶች በደንብ እንክብካቤ ውስጥ ከገቡ በኋላ ከሁለት ወር ተኩል እስከ ሶስት ወር ወደ ገበያ የሚመጡበት ሂደት አለ። ወይም ደግሞ የሚፈልግ ሰው የመሸጥ ሂደቱ ያ ጊዜ ላይ ይደርሳል ማለት ነው። እና እነኛን ዶሮ ቄብ ጫጩቶች በደንብ ተንከባክቦ ወደ ምርት ለማድረስ የተወሰነ ጊዜያት ይፈጃል ቢያንስ በትንሹ አምስት ወር ይፈጃል። እና እኮ የሚለው እያንዳንዱ የሙያ ሂደት ስናየው ቀስ ብለህ ምን ደረሰ? እያንዳንዱን ይሄን እንደዚህ ነው እፍን ማረገው። እና እያንዳንዱን ነገር መረዳት ወይም ደግሞ ማወቅ ይኖርብናል ብዬ አስባለሁ። በአጠቃላይ ስናየው እያንዳንዱን የሙያ ክህሎትን የሆነ እያንዳንዱን የአስተሳሰብ ሂደትም ሊሆን ይችላል። እንዲሁ ደግሞ የአመለካከት ሂደትም በጣም ጥሩ በሚባል ሁኔታ የመቀጠል ሂደቱ ያን ያህል አመርቂ የሚሆንበት ሂደት አይደለም። አሁን እና ደሩ ነገር እንዴት ነው? ቢዛው ይኸውልህ ውዝግሬ ነው የሚለው። የሚለውን እያንዳንዱን እያንዳንዱን የክህሎት ሂደቶች እና ይሄንን በደንብ ማድረግ ይኖርብናል። በደንብ እና እንደ አጠቃላይ ጥሩ የሆነ የንግግር ሂደቶችንም በተገቢው መንገድ ከተጠቀምነው የተሻለ ለውጥ የምናመጣበት ሂደት ይሆናል። ብዬ አምናለሁና እንደ አጠቃላይ ይሄን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው። እንግዲህ የጥያቄ የመጨረሻው ብዙ የሚባሉ ሂደቶች አሉ ማለት ነው። እንግዲህ የመጨረሻዋ ርቀት ያላት እንግዲህ ያው በተፈጥሮ የተፈጠረች ያው የጨረቃን ብርሃንን ትወዳለህ የሚል ጥያቄ ነው ማለት ነው? የጨረቃ ብርሃንን ትወዳለህ በጣም ደስ ይለኛል በጣም ከምለው በላይ የጨረቃ ብርሃን በጣም ደስ ይለኛል ማለት ነው። እንደውም አሁን አሁን ጊዜ ላይ ጨረቃ በደንብ አለች ማለት ነው። ጨረቃ እንግዲህ ለሊት ላይ በጽዳት የምናያት ፏ ብላ መልካአ ምድሩን ርጭ ባለ መንፈስ አቅፋው በጣም ጥሩ በሚባል የ የአየር ንብረት ውስጥ ሆነን ለአሁን ላይ በተለይ ያው በጋ የመሆን ሂደቱ ስላለ በጣም አሁን ጨረቃዋ ፏ የምትልበት በጣም ልዩ የምትሆንበት ሂደት አሁን ላይ ነው ማለት ነው። እና ከዚህ ጋር ተያይዞ ዛሬ ራሱ በሚገባ ማታ ማታ እንግዲህ በጣም ጨረቃ የምታምርበት ሂደት አለ ማለት ነው። ፏ ብላ የምታብራበትና በደንብ የጨቃን ብርሃን በደንብ ነው በደንብ በደንብ ደስ ይለኛል በጣም ነው የምወደው ማለት ነው። ያው ለምሳሌ ፀሀይን ስናይ ብዙ አገልግሎቶችን የምትሰጥ ሂደት አለች ማለት ነው የፀሀይ ተነግሮ የማያልቅ አገር አገልግቶችም ማለት ነው። ጨርቃንም ደግሞ ስንመለከታት በጨለማ በጣም ብዙ ነገሮችን የምታደርግበት ይሄዳል ያው ወይ በ ለምሳሌ በምስራቅ ወጥታ በምዕራብ እንደምትጠልቀው ሁሉ በኢትዮጵያ ውስጥ በጣም ብዙ ነገሮችን የማየት ሂደት ይኖርብናል ብዬ አስባለሁና። ያው እንደዚህ አይነት ጥያቄ እያንዳንዱን ማየትና መረዳት መገምገም የኛ ድርሻ የሚሆንበት ሂደት አለ ማለት ነው። እና እንደ አጠቃላይ ደግሞ ያው የጨረቃ ብርሃን ትወዳለህ የሚለው ጥያቄ በደንብ እወዳለሁ ማለት ነው። እንግዲህ የጨረቃ ብርሃን በጣም በልዩ ሁኔታ የምትሰጠኝ ደግሞ በጣም ስሜትን የምታድስበት ሂደት ስላለ ጨረቃ በጣም ልዩ የሆነ የስሜት ሂደቶችንም የምናይበት ነው ብዬ አስባለሁ። የጨረቃን ሂደት እና በዋነኝነት እያንዳንዱን የጨረቃ መዋል እንደው የተሻለ ዲሽዲክ መሸራት የሚለው ነገር በደንብ እያየ እና እያንዳንዱን ሂደት በተገቢው መንገድ እየሰራን ከሄድን የሚለው የጨረቃ ሁኔታ ደግሞ በጣም ልዩ የሆነ ስሜት የምትፈጥርበት ሂደት አለ በመሻሽ ላይ ጀምራ እስከ አስር ሰዓት ሊሆን ይችላል እያለች እያለች እስከ ንጋት የምትቆይበት ሂደት ይኖራል ማለት ነው። ጨረቃ እና ጨረቃን ስንመለከት በጣም በልዩ ልዩ ሁኔታ ጨረቃ የምታምርበት እና ብርሃኗን የምትሰጠን እንደሆነች በደንብ መረዳት ይኖርብናል ማለት ነው። እያንዳንዱን ሂደት ጨረቃ በጣም በጣም በጨለማ ያለውን ድባብ ሙሉ በሙሉ የምትለውጥበት ሂደት በደስታ የምትመችበት ሂደት በደንብ አለ ማለት ነው። በተብዙ መንገድ ማለት ነው እና ይሄንን በተገቢው መንገድ ከተጠቀምን የተሻለ ውጤት ላይ የምንደርስበት ሂደት ይኖራል ማለት ነው። በአጠቃላይ ጥሩ ለሆነ የ የጨረቃን የመጠቀም ደግሞ ጨረቃን የመመልከት ሂደት በጣም የተሻለ የሚሆንበት ሂደት አለ ማለት ነው። እና የጨረቃን በብዙ መንገድ ማየትና መመርመር የተሻለ ውጤት ይኖራል ብዬ አስባለሁ ምክንያቱም ዝም ብለን ስናየው ተፈጥሮ ራሱ ምን ያህል ድንቅ እንደሆነ ማወቅ የምንችልበት ሂደት ስላለ ይሄንንም እሳቤ ውስጥ መክተት ይኖርብናል ብዬ አምናለሁ። እና እንደ አጠቃላይ ደግሞ የተሻለ የጨርቃ ሂደት በጣም ልዩ በሆነ መንገድ ስንመለከተው ምክንያቱም አሁን ማታ ላይ ወጥተን ስናያት በጣም ከተለያዩ ከተላለቅ ኮኮብ ጋር መልስ ያሉ ኮኮብ ጋር ተናንሽ ኮኮቦች ጋር ደምቀው አብረው የሚታዩበት ሂደት አለና ልዩ የሆነ ድንቀት ነው በጣም ደስ ይላል ማለት ነው። እያንዳንዱ ሂደት በጣም በተመቻቸ ሁኔታ ነው ማለት ነው። የብርሃኗን የምትሰጠን ማለት ነው ወይም ደግሞ ጥሬ የምታንጸባርቅብን ማለት ነው። እና ከዚህ ከዚህ ጋር ተያይዞ በጣም ትልቅ የሆነ ደስ የሚል ስሜት አለው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው። እንግዲህ ያው ቀጣዩን ጥያቄ ስንመለከተው የትንሽ መረብ ትጠቀማለህ የሚል ነው የትንሽ መረብ ያው እንግዲህ በተለያየ መንገድ የምጠቀምበት ሂደት አለ ማለት ነው። የተለያዩ ለምሳሌ የተለያዩ ቦታዎች ላይ ለመንቀሳቀስም ሆነ እያንዳንዱን ነገር ለማድረግ ብዙ ነገሮችን የምጠቀምበት ሂደት ይኖራል ማለት ነው። በዋና ነት ስንመለከተው እና እያን ዳንዱን ነገር ደግሞ በተገቢ መንገድ ከተጠቀምነው ነው በሆነ እንግዲህ ግንዛቤንም እውቀትንም የምናገኝበት ሂደት ይኖራል ማለት ነው። እና ይሄንንም ደግሞ በተሻለ መንገድ ስንጠቀመው ብዙ ነገሮች የሚለወጡበት ሂደት ይኖራሉ። እያንዳንዱ ነገር በተቻለ አቅም ጥሩ የሚባል ሂደትንም የምናይበት ሂደት ስላለ አንዳንዱ ነገር እዛው ወደ መለወጥ ሂደት የሚሄዱ ነገሮች ይኖራሉ ማለት ነው። እንደ አጠቃላይ እና ብዙ ነገሮችን ስናይ እያንዳንዱ ሂደት አንዳንዴ አስቸጋሪ የሚባልበትም ሂደት አለ ባለበት ትንሽ መረብ ትጠቀማለህ የሚለው እንግዲህ ያው ብዙ አይነት አሁን በይረ መረቦችንም ስናየው ወደ ድጅታሉም ስንመለከት ብዙ ነገሮች ብዙ የተለያዩ አጓጊ የሚሆኑ ሂደ ቶች አሉ ማለት ነው። አሁን ላይ በተለይ በተለያዩ ሚዲያዎች ሊሰራጩ የሚችሉ ነገሮች ማለት ነው። ከዚህ ጋር ተያይዞ በጣም በዚህ ጊዜ ላይ የትኛውም የዩኒፎርሜሽ ሂደት ለማንኛውም የስራ ሂደት ሙሉ በሙሉ ኢንፎርሜሽን አለ እየ ያው የትኛውም ውለታ ስህተት እንደሆነ ለመገመት የምንቸገርበት ሂደት አለ ማለት ነው። እና ያ ጊዜ ላይ ደግሞ በብዙ ነገሮች የሚለወጡበት ሂደት ይኖራሉ እንደ አጠቃላይ ስናየው ማለት ነው። ምክንያቱም ብዙ ነገሮችን እያወቅን እና እየተረዳን በምንሄድበት ጊዜ የምንሳሳትበትም ሂደት እንደዛው የሚጨምርበት ሂደት አንዳንዴ ላይ ይኖራል። ካስተዋለን እያንዳንዱን የሙያ ክህሎትም በተገቢው መንገድ እንቅስቃሴ ስናደርግበትም ሆነ የተሻለ ውጤት ስናመጣበት አያንዳንዱን የሙያ ሂደትን በተገቢ መንገድ የምናየው ሂደት አለ ማለት ነው። እና እያንዳንዱን የሙያ ክህሎታችንን በተገቢው መንገድ ካወጣን ወይም ከተጠቀመን ጥሩ የሆነ የሙያ ብቃታችንን የምናይበትን ደግሞ የምናጎለብትበት ሂደት አለ ብዬ አስባለሁና እያንዳንዱን የጊዜ ሂደትም ከዚሁ ጋር አንጻራዊ አድርገን መመልከት የምንችልበት ሁኔታ አለ ማለት ነው። እና ይሄንን በተገቢው መንገድ ከተጠቀምን ትልቅ ውጤቶችን የማምጣት ወይም ደግሞ ውጤቶችን የመሰብሰብ ሂደት ይኖርብናል ማለት ነው። እያንዳንዱ ጥሩ ውጤት እየደረሰ ወዲያው ይደውለልህ የሚለውን እሳቤ ስላየሁ ነው ማለት ነው እና ያው ያን ያሀል የሚሆንበት ሂደት የለም ማለት ነው። እና ይሄ እያንዳንዱ የመረጃ ሂደት የምንሰበስብበት ሂደት የመረጃው በጣም በብዙ መንገድ ልዩነት የሚፈጥርብን ባለማወቅ የመሳሳት ሂደት ሊፈጥርብን የሚችል እንዲሁ ደግሞ ትልቅ የሆነ የሙያ ክህሎትን ጋር ተያይዞ በጣም ስህተት የሚሆንበት እንዲሁ አለ ማለት ነው። እያንዳንዱ የስራ መስክ ላይ የተሰማራ ሰው ብዙ ነገሮችን የመቀየርና የማወቅ ሀላፊነት ይኖረዋል ብዬ አስባለሁ እና ይሄንንም ደግሞ በተገቢው መንገድ የተሻለ ሁኔታን መፍጠር ይኖርበታል ማለት ነው። አንድ ሰው እና በዋነኝነት እያንዳንዱን ስራ ሲሰራ ወይም ደግሞ እያንዳንዱን መረጋጋት ሂደት ሲሰማው በጣም ጥሩ የሆነ የሚያስፈልጉትን ሂደቶች በልዩ ሁኔታ የተለያዩ መሰለያ መረቦችንም ሊሆን ይችላል ወይም ደግሞ የተለያዩ መረጃ መሳሰቢያዎችን ሊሆን ይችላል ማለት ነው። እና በብዙ መንገድ መጠቀም የሚቻልበት ሂደት አለ ማለት ነው። እኔ እስክተረዳው ድረስ እና እያንዳንዱ ነገር ጥሩ በሆነ መልኩ እያንዳንዱን ሂደት በደንብ ግንዛቤ ውስጥ ከተን እያንዳንዱን የምንረዳበት ወይም ደግሞ የምናውቅበት ሂደት መኖር አለበት ማለት ነው። ምክንያቱም አጋጣሚ የተለያዩ ነገሮች ስህተት እንዳይፈጠሩ ማለት ነው። እና እንደ አጠቃላይ ብዙ ነገሮችን አይተናል ነገሮችን ዳሰናልና ይሄን ይመስላል ማለት ነው። ጠቅለል አድርጌ ስመልከታውና እያን ዳንዱን ሂደት በጣም በብዙ መንገድ እየገለጽኩት እገኛለሁ እና ይሄን ይመስላል እንደ አጠቃላይ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ በድጋሚ ተመልሻለሁ ማለት ነው። እንግዲህ ወደጥያቄው ስገባ ጫጫታ ታገኝበት ትችላለህ የሚል ጥያቄ ነው? ጫጫታ ልታገኝበት ትችላለህ ያው ጫጫታ የሆነ ቦታ። ትችላለህ የሚል ጥያቄ ነው ይመስለኛል። እንግዲህ ጫጫታ ያው ጫጫታ ያለበት ቦታ ያው ያን ያህል ደስታ አይሰጠኝም ማለት ነው። እንግዲህ ጫጫታን ስንመለከት ብዙ አይነት የጫጫታ ሂደቶች አሉ ማለት ነው። ያው በጣም በርካታ የጫጫታ ሂደቶች መመልከት እንችላለን ብዬ አስባለሁ። ምክንያቱም ለምሳሌ በተለያዩ በ ሆቴሎች ውስጥ ሊሆን ይችላል መስተንግዶ ሲደረግ እንዲሁ ደግሞ የተለያዩ የሙዚቃ ቤቶች የተለያዩ አይነቶች አሉ። እንዲሁም ደግሞ የተለያዩ የመጠጥ ቦታዎች ለምሳሌ ትንሿ እንኳን የጠላና ያረቄ እንኳን ስናይ እሷ እንኳን ትንሿ የመጮህ ወይም ደግሞ የቤቷ ጥምቀት በጣም ለየት ያለ የሚሆንበት ሁኔታ አለ። እና በጊዜ ደግሞ እሷም የመጥፋት ስራ ትረጋገጥ የተሻለ ሂሳብ የሰራ ሰው እያንዳንዱ የዘንድሮውን በሙሉ በሚገባ አስቀምጠህ ይኖራል ማለት ነው። እና አጠቃላይ የተሻለ ውጤት የሚያገኙበት ሂደት በሌላው አዝማራ የተሻለ ውጤት የሚያገኝበት ነው ማለት ነው። ያንን የማብለት ለዘወጣ ጊዜ የሚገኘው ሂደት ሲደርስ እያንዳንዱን ሂደቱን በጣም እያየን በጣም ጥሩ የሚባል ሂደቶችንም በደንብ እየተመለከተን እና እያንዳንዱን ሂደትም በልዩ ሁኔታ እየሰራንራን የእኔና የሚለውን የተለያዩ ማስታውሻ ሂደቶች ወይም ደሞ ብዙ ጫጫታ ያለበት ቦታ ላይ በጣም ትክክል ያልሆነ ስሜት የሚፈጥር ሂደት አለው ማለት ነው። ምክንያቱም ድምቀት በጣም ለየት ያለ የሚሆንበት ሰዓት አለ እና በጊዜ ሂደት ደግሞ እሷም የመጥፋት ስራ ትረጋገጥ የተሻለ ሂሳብ የሰራ ሰው አይኖርም ማለት ነው። ከዚህ ደሞ በመቀጠል ምንድነው? ዋነኛው እያንዳንዱ የምንሰራውን ስራ በተገቢው መንገድ አሪፍ አድርገን የምንሰራበት ሂደት አይኖርም ማለት ነው። እያንዳንዱን ሂደት ስንመለከተው በጣም ስህተት ያለበት መንገድ ይኖራል በብዙ መንገድ እና እነኚህ ስህተት ደግሞ በደንብ የማረም ሂደት የማረም ሀላፊነት እኛ የሚሆንበት ሂደት ስላለ። እያንዳንዱን በኋላ የምናወራበት ሂደት ይሆናል ማለት ነው። እያንዳንዱን ሂደት በተገቢው መንገድ የምናይበት ሂደት ይኖራል ማለት ነው። ብዙውን ጊዜ እንግዲህ ጫጫታ ያለበት እንዳልኩህ ለምሳሌ ሰርግ ቦታዎች ላይ ሊሆኑ ይችላሉ ወይም ደግሞ የተለያዩ የተለያዩ የበዓላት ጊዜ ላይ ሊሆን ይችላል እንዲሁ ደግሞ የተለያዩ የሞያውን በደንብ ሊለማመድ የፈለጉት ሰዎችም እንዲሁ በደንብ ያንን የሙያ ሂደት በሚገባ የሚረዱበት ሂደት ይኖራል ማለት ነው። እና አጠቃላይ ትምህርትም ሆነ እውቀትን የምናይበት የምንሰበስብበት ቦታ ነው ማለት ነው። እንደ አጠቃላይ እና ይሄንን ደግሞ በተገቢው መንገድ የመጠቀም ሂደታችን ጥሩ ቢሆን መልካም ነው ብዬ አስባለሁ። እና እንደ አጠቃላይ ደግሞ የተሻለ ጫጫታ ባለበት ጋ ሳይሆን ብቻየን እኔ ብሄድ አሉ ሲለያዝ ብሎ የሚል ነገር ከምሳ ማህሪያቱን የተሻለ ውጤት ሲያገኝ ሰው የተሻለ ነገር ይፈልጋል። የባህሪ ገባህ። እና እያንዳንዱን እግር ሲሞከር ለማንኛውም እያንዳንዱን የ ጥሩ የሆነውንም አስቸጋሪ የሆነውን የምንለውን የድምጽ ሂደቶችን የሚረቡሽና የማይረብሹንም መመልከት ይኖርብናል ብዬ አስባለሁ። እና አንዳንዴ ምንም አይነት አዕምሯችንንእንዳያስብ የሚያደርጉ በጣም አስጠሊ እሚሆኑ ሰዎች የቢዝነስ ሞዴል የሌላቸው ሰዎችን ተመልክቻለሁ እና ለካ ለዛ ነው እንዴ? የሚለውን ሂሳብ ያጡት ማለት ነው። እና አጠቃላይ ጥሩ የሆነ ግንኙነቶችን ጥሩ የሆኑ ንግግሮችን ያደረግን እንገኛለን ማለት ነው። እዚህም በመቀጠል እንግዲህ ጥሩ የሆነ የቆይታ ሂደትም ስላለው በተሻለ መንገድ እያንዳንዱ ይሄን አይሆንም። ሌባ ሰው ያለበት

እሺ በጣም ጥሩ። እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው። እንግዲህ እያንዳንዱ ጥያቄዎች በጣም ጥሩ የሆነ ጥያቄ እየተነሳ ይገኛል ማለት ነው እያንዳንዱ ጥያቄዎች በጣም መልካም እና ጥሩ የሆኑ ጥያቄዎች አሉ ማለት ነው። ወደ አሁን ጥያቄ ስመለስ ደግሞ መዘመር ትወዳለህ? የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው እኔ መዘመር አልችልበትም በደንቡ ማለት ነው። መዘመር ሳይሆን የተለያዩ ሙዚቃዎችን በተወሰነ መንገድ መሞዘቅ እችላለሁ። ያው ዘመሩንም እችላለሁ ሙዚቃውንም እችላለሁ ግን በደንብ ፕሮፌሽናል አይደለሁም። የተወሰነኝ ነገር ነው የምሞክረው። እና ያው እንግዲህ በዝማሬ በኩል በተለይ በጣም ብዙ ጊዜ ቤተክርስቲያን የሚቆዩ እህት ወንድሞቻችን በጣም የሚችሉበት ሂደት አለ። እና እና ይሄንን በጣም በልዩ ሁኔታ ታሳቢ አርግተን ጥንቃቄ ውስጥ መግባት አለብን ማለት ነው። እያንዳንዱ ሂደት በዋነኝነት የሚደረገው የሙያ ሙያዊ ስልትን በደንብ ተረድተን ወይም ደግሞ አውቀን ብዙ ነገሮችን የምናይበት ሂደት አለ ማለት ነው። እና በዋናነት እያንዳንዱ የጊዜ ሂደትም ጥሩ የሚባል ስላሌለ ነው የጊዜ ሂደት የጊዜ ሂደት ስንት ነው ዛሬ ያው የሚለውን የእያንዳንዱን የክህሎትም ሆነ የመዝሙር ሂደት እንግዲህ በጣም አንዳንዴ ክሬቲቪቲ የሚፈልግበት ወይም ደግሞ በጣም ችሎታ የሚፈልግበት እንደመሆኑ መጠን ለምሳሌ በዘማርያን በኩል ስናይ በጣም ሀገራችን በጣም በርካቶች በጣም ጎበዝ የሆኑ ቢሰሟቸው ቢሰሟቸው የማይሰለቹ ዘማሪያኖች አሉ ማለት ነው። እነኚህ አሁን በጣም ደስ የሚሉ ደስ የሚያሰኙ ናቸው በዋነኝነት እዛው ጋር ከዛ እያንዳንዱን ሂደት ወደ ሀገር የሚለውን ሂደት በደንብ አስንበርንና በጥሩ መንገድ ያንን ነው እያንዳንዱን የዛኛውን ሂደት በደንብ ተረድታቹ ነው እያልኩ የሚለውን በጣም በዘማሪ በኩል ሀገራችን በጣም ትላልቅ የዘማሪዎች ይገኛሉ ማለት ነው። እንዲሁም ደግሞ በሙዚቃውም አለም በጣም ከባባድ የሚባሉ ሙዚቃ ባለሙያዎች አሉ ማለት ነው። እና በዋናነት ይሄኛውን እንግዲህ ስናየው የነጩን ሸራ የሚመስል ነገር ነው የምለው ነበር ነው ወሰለኝ ያው እሱንም እና እንደ አጠቃላይ ትልቅ የሆነ ደስታን የሚሰጡበት ወደ እያንዳንዱ ህሮት ህሮት እንዴ እና በጣም ጥሩ የሚባል እና የአንዳንድ ሂደቶች እጅ የአንዳንድ ሁለት አለች እና የተሻለ እዚህ ተባለ እያንዳንዱን ሂደት ማለት ነው። በተገቢው መንገድ ከሰራንበት ትልቅ የሆነ የውጤት ሂደቶችን የምናገኝበት ነው ብዬ አስባለሁ። እንግዲህ መዘምርም ማለት ነው። እና ከዚህ ጋርም ተያይዞ እንግዲህ ያው በዝማሬውም እንዳሉ ሆኖ በሙዚቃው አለም እንዲሁም የተሳተፉ በጣም ብዙ ወጣቶች ያሉበት በጣም ጎበዝ የሆኑ ባለሙያዎች አሉ የአርት ሙያው ላይ የተሰማሩ በጣም አሉ እና ከዚህ ከዚህ ግ ተያይዞ በጣም ደስ የሚሉ የሚያቀርቧቸው ሁሉ ነገሮች በጣም አሪፍ የሚሆንባት ሂደት አለ። ስለዚህ ያንን በደንብ የሚያቀርቡበትን ሂደት አመቻችተው በደንብ ጥሩ የሚገባውን የሚገባ እንደው ባሮ ውስጥም ጽፌና እና እያንዳንዱን ሂደት በደንብ ተረድተን እያየን ባለንበት ሂደት ጥሩ በሆነ መንገድ ብዙ ነገሮችን የማስተካከል እና የማወቅ ወይም ደግሞ የመረዳት ሂደቶችን መንገድ ማወቅና መረዳት ይኖርብናል ማለት ነው። ስል እያንዳንዱ እያንዳንዱ የሙያው ሂደትም አንዳንዴ በጣም እጅ በአፍ የሚያስጭን የሙያ ደግሞ ዝማሬ ሂደት የሚያከናውኑ አሉ። እና በጣም ደስ የሚሉ ናቸው ማለት ነው። ስለዚህ ይሄንን በተገቢው መንገድ የመዝሙር ሂደቱን በጣም ያው በደንብ ማልችልበት ሂደት ላይ ነኝ አሁን። በጊዜ ሂደት ግን ያው እሞክረዋለሁ

እሺ በጣም ጥሩ ወደ ቀጣዩ ጥያቄ እገባለሁ ማለት ነው እንግዲህ እያንዳንዱ ጥያቄ በጣም ጥሩ የሆነ ምላሽ የተሰጠበት እየሰጠሁበት ያለሁበት ሂደት አለ ማለት ነው። እንግዲህ ይሄኛውም ጥያቄ በጣም ጥሩ የሚባል ሂደቶችን እያሳለፍኩ ነው ማለት ነው። እንግዲህ ወደ ጥያቄው ስገባ የአካል ብቃት እንቅስቃሴ ታደርጋለህ የሚል ጥያቄ ነው። በጣም ጥሩ ይሄ እንግዲህ የእለት ከእለት እንቅስቃሴ ነው ይሄ እለት ከእለት የማደርገው ሂደት ነው ማለት ነው። እንግዲህ እያንዳንዱን ሂደቶች የማደርግበትም ሂደት በልዩ ልዩ ሁኔታ ነው ማለት ነው። በሚገባ ይሄንን እንቅስቃሴ የማደርገው ማለት ነው እያንዳንዱን እንቅስቃሴ ምክንያቱም ጥሩ የሚባል የአካል ብቃት እንቅስቃሴ በደንብ በደስታ እየዘለልኩኝ የሚሄደው ቢሆን ነበረ ያ እንቅስቃሴ ባለ ነው። ምክንያቱም እሱ ያው ያን ያህል እንዴት እንዲህ ቆይ የሚለውን ሂሳብ እንድትሰራ ወስን የሚለውን የአካል ብቃት እንቅስቃሴ ለመስራት ዋነኛው እንግዲህ ውሳኔ ነው። ከእኛ የሚጠበቀው ማለት ነው። ይሄንን ውሳኔ ደግሞ በተገቢ መንገድ ከወሰንን ትልቅ የሆነ የ ውጤት የምናገኝበት ሂደት ሂደት አለ ማለት ነው። እንደ አጠቃላይ የብዙ ነገሮችን የምንመለከትበት ሂደት አለ። እና ይሄንን ሂደትም ደግሞ በዋናነት ብዙ ሂደቶችን ማስተካከል እና ማዋቀር ሂደቶችን በጣም ጥሩ በሚባል ሁኔታ የምናይበትም ሂደት ይኖራል ማለት ነው። እንደ አጠቃላይ የአካል ብቃት እንቅስቃሴ እንግዲህ አንደኛ ማድረጋችን ጥቅሙ ብዙ እንቅስቃሴ ስናደርግ ወይም ደግሞ እንቅስቃሴ በደንብ ሲኖር እንግዲህ ለተለያዩ በሽታዎች በቀላሉ የምንጋለጥበት ሂደት አይኖርም ማለት ነው። እንዲሁም ደግሞ ከዛ በመቀጠል አካላችን ብዙ እንቅስቃሴዎችን በሚያደርግበት ጊዜ በጣም ብዙ ሰውነታችን አካሎች ጥንካሬ መያዝ አቅም ይኖራቸዋል ማለት ነው። እና እንደ አጠቃላይ እንዴ የእያንዳንዱን የሙያ ሂደትም ስንመለከተው ለምሳሌ አቅልለን ስናይ በአካል ብቃት እንቅስቃሴ በኩል እንግዲህ በዋነኝነት መደረግ ያለበት ከእንቅልፍ ሲቀጥል እሱ ቢሆን በጣም ተመራጭነት አለው። ማለት ነው እኔ እንደተረዳሁት እና አካል ብቃት እንቅስቃሴ እንግዲህ በጣም ለየትኛውም አካላችን ጥሩ የሆነ ስሜት እንዲኖረው አይምሮአችን ሰላም እንዲሆን እንዲሁም ደግሞ ሰውነታችን ሙሉ በሙሉ እንድፍታታ የሚሆንበት ሂደት አለ። እንደውም ብዙ ጊዜ የምናስተውለው ትላልቅ እድሜያቸው ሰባ ወይም ሰማንያ ያሉት ሰዎች ልክ የ የእያንዳንዱን የ ጊዜ ሂደት ወይም ደግሞ እያንዳንዱን የእውቀት ደረጃ በደምብ ካለፉ በኋላ በዛን ጊዜ ላይ ተመልሰው አልገቡም ያን ጊዜ እኮ ምክንያቱም ያኛው ማቆም ጀምሯል። እና እንደ አጠቃላይ ትልቅ የሆነ የአመለካከትም ሆነ የእያንዳንዱን ሂደት ለውጥ የምናይበት ሁኔታዎች ስላሉ ስንም በተገቢው ወንገድ መጠቀም ግዴታ ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄን ይመስላል ብዙ ነገሮችን ስንመለከታቸው እና እንዳለ ሁሉም በሚባል ሁኔታ የተሻለ ጥያቄ ነው ማለት ነው። በጣም ደስ ይለኛል። ጥሩ የሆነ ጥያቄ ነው። አንተ አባይ የሚለው ወይም ደግሞ እያንዳንዱ የሰው ሂደቶችን የሚተነትነውን ልዩ የሆነ የስፖርት ሂደቶችን ወይም ደግሞ የአካል ብቃት እንቅስቃሴዎችን በጣም በተገቢው መንገድ እንቅስቃሴ ስናደርግ ልዩ ልዩ የሆኑ የሙያ ክህሎቶቹንም የምናይበት ይኖራል ማለት ነውና። እንደ አጠቃላይ የልጅቷ ቤተሰቦች መጥተው ምናምን አሉ አለ ሺህ አኳይ ምልስ አያደርጉም አልወጣም አያደርጉም እንደውም አልዛ ስር ነበረ የሚለውን ሂደት በደንብ ተርድቼዋለሁ ማለት ነው። እያንዳንዱን ሂደት በደንብ አሁን ን እና ይሄንን ይመስላል ማለት ነው። እንደ አጠቃላይ በብዙ መንገድ እንግዲህ አካል ብቃት እንቅስቃሴ ማድረግ ጥሩ ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከተው እሳት ማንንደድ ትችላለህ የሚል ጥያቄ ነው ማለት ነው? ያው እንግዲህ እሳት ማንደድ ትችላለህ የሚለው በደንብ በደንብ እችልበታለሁ ማለት ነው። እንግዲህ እሳት ለመጀመሪያ ጊዜ ያው መጀመሪያ ማንኛውም ነገር ሲጀመር ያው አስቸጋሪ የሚሆንበት ሂደት አለ። እና ያው እኔ እንግዲህ ስጀምር እሳት ለማንደድ አንድ እነኚህ ክብሪት የሚይዙ ባኮኒዎች አሉና አንድ ክብሪት በርካታ ክብሪቶችን በአንድ ባኮኒ የምትይዝ ትንሽዬ ክብሪት ማስቀመጫ አለችና እሷን በጣም ግማሽ አካባቢ ድረስ ያደረስኩበት ሂደት አለ በጣም በርካታ ክርቢቶችን የጨረስኩበት ጊዜ አለ። ለመጀመሪያ ጊዜ ስሞክርና ለማያያዝ ከዛ በጊዜ ሂደት የቱ ጋር እንደተሳሳትኩም ትላልቅ ሰዎች የ ቤተሰብ ሲያይዝ አየሁ እና በቀላሉ እንዴት መያያዝ እንዳለበት ተረዳሁ። እና አሁን የአያይዝ ሂደቱንም ስንመለከት ለምሳሌ በቅድሚያ ቀጨን ቀጨን ያሉ እንጨቶችን እንፈላለግና እነሱን ካመጣን በኋላ ከዛ ትንሽ ደግሞ ወፈር ወፈር ያለ አንድ ላይ እናመጣለን። ሲቀጥል ደግሞ የሆነ ማያዣ ነገር ካገኘን በጣም ጥሩ እዛች ላይ እናያይዝና ከስር እናደርገዋለን ማለት ነው። ከዛ ሲቀጥል ቀጠን ቀጠን ያሉትን ቀጫጭኖቹንም እናደርጋለን አውራይ ከዛ ቀጫጭኖቹ ደግሞ ወደ መያያዙ ሲጀምሩ ከላይ ያለውን ደህና ደህና ደህናውን ደግሞ ሻልሻል ያለውን የምናደርግበት ሂደት አለ ማለት ነው። ከዛ ያንን ስናደርግ በሚገባ እሳቱ የመንደድ ባህሪ ያሳያል ማለት ነው። እና ያ ጊዜ ላይ ጥሩ የሆነ የመንደድ ባህሪን የሚያሳይበት ሂደት አለ ወይም ደግሞ በደንብ ተጋግሞ ለምንፈልገው አላማ የምናውለው ሂደት አለና ይሄንን ደግሞ ተግባራዊ አርግተን የመስራት ግዴታ ይኖርብናል ማለት ነው። እና እንደ አጠቃላይ ደግሞ ትልቅ የሆነ ጥቅም የሚሰጠን ነው ብዬ ነው የማስበው ምክንያቱም እያንዳንዱን ነገር ስንመለከተው ጥሩ ጎንም አለው መጥፎ ጎንም አለው ማለት ነው። እና ይሄንን በተገቢው መንገድ እንደ አጠቃላይ መጠቀም ይኖርብናል ማለት ነው። እንግዲህ እሳት የማንደድ ሂደት እንግዲህ ያው ያለመደው ሰው እጁንም ተቃጥሎ ሊለምድ ይችላል ማለት ነው። እና ይሄ የሚያጋጥም ሂደት ነው ማንኛውንም ሰው በአንዴ ጀምረው በአንዴ ውጤት አላመጣም ወይም ደግሞ በአንዴ አላወቀም ማለት ነው። ይሄንንም ታሳቢ አድርገተን በደንብ መስራት እና ማንኛውንም ነገር ማከናወን ይኖርብናል ማለት ነው። እና እንደ አጠቃላይ ትልቅ የሆነ መልከታ ይኖረናል ብዬ አስባለሁ እና እያንዳንዱን የስራ ሂደትም በተገቢው መንገድ እየሰራን ስንሄድ ጥሩ የሚባል የጊዜ ሂደቶችን መመልከት ችለናል ማለት ነው። እያንዳንዱን ሂደት በጥሩ መንገድ ስንገልጸው ወይም ደግሞ ስንሰራ እያንዳንዱን የሙያ ሂደት በጣም ትልቅ የሆነ የእያንዳንዱን የ ክህሎት ሂደትን በሚገባ መጠቀም እና ማወቅ የምንችልበት ሂደት አለ ማለት ነው። እንግዲህ ያው ማንኛውንም ነገር ለመጀመር መጀመሪያ መጠየቅ ይኖራል ማለት ነው። እንግዲህ ከመጠየቅ ሲቀጥል ነው እንግዲህ ማንኛውንም ነገር ለማድረግ ከተረዳን በኋላ ወደ ተግባር የምንገባውና ይሄንን ደግሞ በሚገባ በቀላሉ ሲያረጉም አይተን እሳት የማንደድ አቅማችንን ማጎልበት እንችላለን። አሁን አሁን ላይ ያው እሳት ከማንደድ አልፎ በጣም ከተማ ቦታ ላይ በተለይ ከተማዎች ውስጥ ስቶቭ ለኮስ ማድረግ ብቻ ባህሪ ነውና ያ ደግሞ ቀለል የሚልበት ሂደት አለ። ያው ይሄኛው እሳት ደግሞ ያው ከጥንትም የመጣ ነው እና በሚገባ እሳት ማንደድ እችላለሁ ማለት ነው። እና በብዙ መንገድ የእሳት ያነዳደድ ስልቶችም ይኖራሉ። እና ያው ጥሩ የሚባለውን እያንዳንዱን ሂደቱን ለመግለጽ ሞክሬያለሁ እና ከዚህም ጋር ተያይዞ እንግዲህ ብዙም ጊዜ እሳት ለማንደድ ትላልቅ እንጨቶችን ከተን ከዛ ንደዳ አትንደድ የሚለውን ሰጣ ገባ ውስጥ የምንገባበት ሂደት ስላለ ይሄንንም ታሳቢ አርግተን የጀመር ነው። እንጨት ምንድነው ከእኛ ነው የምደሰቱ ከእሱ ነው የሚለውን ያንንም በደንብ ተረድተን አይተን ለእያንዳንዱ ነገር ምላሽ መስጠት ያለብን ይመስለኛል። እና እንደ አጠቃላይ ይሄ የእሳት የማንዳድ ሂደት በጣም ለኔ ያን ያህል አንድ እንጃ አሁለታ ስታነድ ነበር እና እኔ ያን ያህል አንድእጄው አላውቀውም ማለት ነው። እንደ አጠቃላይ እንግዲህ ያው ይሄ ሙያ በተወሰነ መንገድ ጥሩ ነው ወይም ደግሞ አሪፍ ነው ማለት ነው። ማንኛውም ሙያ ምልመ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ሄጃለሁ ማለት ነው መጥቻለሁ ማለት ነው። እንግዲህ ወደ ጥያቄውም ስገባ እንግዲህ ያው በነገራችን ላይ ጥያቄዎቹ በጣም ጥሩ ናቸው በጣም ተመችተውኛል እና አሪፍ ጊዜ እያሳለፍኩ ነው ማለት ነው። እንግዲህ ወደ ጥያቄው ስገባ ሻማ ማብራት ትወዳለህ የሚል ጥያቄ ነው በጣም ጥሩ። እንግዲህ ሻማ ማብራት ያው በ ደስ ይለኛል ማለት ነው። ሻማ ያው አልፎ አልፎ አንዳንድ ጊዜ መብራት የሚጠፋበት ሂደትም ሲኖር ሻማ ሻማ የማበራበትም ሂደት አለ ማለት ነው። እንዲሁም ደግሞ ሻማ ያው ብዙ ጊዜ ለልደት ሊሆን ይችላል ለተለያዩ ለህፃናት ልደት ሊሆን ይችላል። የተለያዩ የምርቃት ስነ ስርዓቶች ሊኖ ሲኖሩ እንዲሁም ደግሞ ብዙ የተለያዩ ዋና ዋና የሚባሉ ሰዎችን የሚገልጹ ወይም ደግሞ ስራቸውን ዋጋ የሚያገኙበት ሂደት ላይ ሂደት ነው እንግዲህ ሻማ ማንደድ ሻማ መለኮስ ማለት ነው። እንግዲህ ሻማ ሻማ የምናበራበትም ሂደት ያው በተለያየ የሻማ አይነቶች አሉ። አቅማቸው ወይንም ትልቅና ትንሽ ናቸው ማለት ነው ያው ወዲያው ቀልጦ የሚያልቅም አለ እንዲሁ ደግሞ በተወሰነ ወደ ሰዓታት የሚቃረብ የመቆየት ባህሪም ያለው ሻማ አለና እሱ እንደ የአቅሙ ነው ማለት ነው። እንግዲህ የሚሆነው እና ከዚህ ከዚህ ጋርም ተያይዞ እንግዲህ ያው የህፃናቶች ደግሞ ለምሳሌ ልደቶች ሲኖሩ እንዲሁም የትላልቅ ሰዎች እንዳአጋጣሚ ልደቶች ሲኖሩ ወይም ደግሞ የተወለዱበትን ቀን ሲያስታውሱ ሻማን የሚያበሩበት ሂደት አለ። እና ያው እኔ ሻማ እንዳልኩት ለልደቴ ምናምን ያው ለተወለድኩበት ጊዜ ያው አመታትን ሳ ሳከብር እንደዛ ሳ ማድረግም ሳይሆን መብራት ሲጠፋና ያው የሚገባኝ ጊዜ ላይ ነው እንግዲህ ሻማን የማበራው ማለት ነው። ሻማ ደግሞ በጣም ያው ቀላጭ እንደመሆኑ መጠን የመቅለጥ ባህሪ ስላለው ወዲያው የማለቅ እንትን አለው እና በብዙ አካባቢዎች ላይ ብዙ ህፃናቶችን በሚገባ ይ የልደታቸው ቀን የ ተወልደው አንድ አመት ሲሞላቸው ወይም ሁለት አመት እና ብዙ እስከ ብዙ ጊዜ የሚበራላቸው ሻማ ሂደት አለና ያው ሻማ እንግዲህ በብዙ መንገድ እንዳልኩት እንጠቀመዋለን ማለት ነው። እንግዲህ ከሸዋ ሻማን እንግዲህ ያው በጣም ብዙ ጊዜ ደግሞ ማህበረሰቡ የሚጠቀመው መብራት ለተወሰነች ቀን የመጥፋት ባህሪ ሲያሳይ ያ ጊዜ ላይ የሻማን አሳደው ፈልገው ለማብራት የሚጠቀሙበት ሂደት አለና ይሄ ደግሞ በጣም ወሳኝ የሆነበት ጊዜ ላይ ሲሆን ሰዎች ወደዱም አልወደዱም ያው እኔም እንደዛ ነኝና ፈለጉም አልፈለጉም ግዴታ ፈልገው ሄደው አምጥተው ሻማውን የሚያበሩበት ሂደት አለ ማለት ነው። እና የ እኔም እንደዛ የማደርግበት ሂደት አለ ማለት ነው። እና ከሻማ ጋርም ተያይዞ በጣም በደንብ የሚበራው ለምሳሌ ጧፍንም ስናይ ያው ሻማ ከሻማ ትንሽ በቁመትም በለጥ ብሎ ቅጥነትም በለጥ ይላል እና ጧፍ ደግሞ በጣም የሚነድ ነው ማለት ነው። እንግዲህ ጧፍን ከ አይተነው ከሆነ በደንብ በጣም በጣም የሚነድ ነው ማለት ነው በቀላሉም ወዲያው የሚያልቅ አይደለም ማለት ነውና ያው ከተለያዩ ከ እንግዲህ ጧፍ ደግሞ ስናየው የሚሰራበትም ከ ንቦች የሚሰሩት ከማር ወይም ከማር እንጀራ የምንለው ማለት ነው ከእንጀራው ነው እንጀራውን በሚገባ ይጨመቅና ከዛ ነው የሚሰሩት ማለት ነው። ጧፉ እና እነኚህ የምነደዱ ነገሮችን እነኚህ ትናንሽዬ ነገሮች ያው መብራት ለሚጠፋበት ጊዜ ሊሆን ይችላል እንዲሁም ደግሞ ህፃናቶች በሚገባ ልደታቸው ደርሶ ቤተሰብ እንኳን ለዚህ አበቃኸኝ የሚሉበት ሂደት ይኖራል። እንዲሁም ደግሞ ወጣቶችም ልሆኑ ይችላሉ አዛውንቶች እዚህ ነኝ ብለው አሪፍ አርጊተው ልደታቸውን የሚያከብሩበትም ሂደት አለ ማለት ነው። እና ከዚህ ጋር ተያይዞ ነው እንግዲህ ትልቅ የሆነ የአከባበር ስነ-ስርዓት ያለው ማለት ነው እና እንደ አጠቃላይ ይህን ይመስላል ማለት ነው። የአካባበር ሂደቱም ሆነ የሻማ ሂደት ማለት ነው እና ሻማ ያው በሚገባ የምትፈራበትም ሂደት ያው ሻማን በደንብ እናውቃታለን ያው ክር አላት ውስጧ እና በደንብ እዛ ክር ላይ ስንለኩስ ያው በሚገባ እየ ቀለጠ የሚነድበት ሂደት አለና ከዚህ ከዚህ አንፃር ነው እንግዲህ ሻማ የሚበራበት ሂደት እና ይህን ይመስላል እንግዲህ የሻማ ማብራት ሂደት ማለት ነው። እንግዲህ እንደ አጠቃላይ ሻማ ማብራት ያው በሚያስፈልገኝ ሰዓት ነው ማበራው ማለት ነው። ይሄን ይመስላል እንደ አጠቃላይ ስመለከተው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው እንግዲህ ስራዎችን በቅደም ተከተል ታስቀምጣለህ የሚል ጥያቄ ነው በጣም ጥሩ እንግዲህ ስራዎቼን እንግዲህ በሚገባ በቅደም ተከተል አስቀምጣለሁ ማለት ነው። ጥሩ ማስቀመጥበትም ሂደት ምንድነው? በዋናነት እያንዳንዱን ስራዎችን የቱ ጋር ተሳስቻለሁ የቱ ጋር አልተሳሳትኩም የቱ ጋር ጥሩ ሰርቻለሁ የሚለውን ለመረዳት እና እንዲሁ ደግሞ መጀመሪያ ይሄንንም ከማድረጌ በፊት የእያንዳንዱን የጊዜና የሰዓት አጠቃቀምን በደንብ ለይቼ የማየበት ሂደት አለና ስራዎቼን በቅደም ተከተል የማስቀምጥበትም ዋናኛ ምክንያት መቅደም ያለበትን በሚገባ ማስቀደም ላይ ነው በደንብ የማተኩረው ማለት ነው። እና ዋነኛው ሊቀድም የሚገባው ስራ የትኛው ነው የሚለውን በደንብ የማጤንበት ሂደት ይኖራል ማለት ነው እና ይህንን ተግባራዊ የማደርግበት ሂደት ይኖራል ማለት ነው። እንደ አጠቃላይ እና ጥሩ የሆነ የዚህን የማድረግ ሂደት ወይም ደግሞ ስራዎቼን በተገቢው መንገድ ለመስራት መጀመሪያ ስራዎቼን አይነታቸው እጽፋለሁ ማለት ነው መቼ መቼ መቼ መሰራት እንዳለባቸው ለመጻፍ ማለት ነው። መጀመሪያ እንዳለው እንዳልኩት በሚገባ እጽፋቸዋለሁ ስራዎችን ብዛታቸውን እና ከዛ የትኛው መቅደም እንዳለበት ደግሞ በፍጥነት እዛው ጋር እጽፋለሁ ሲቀጥል ደግሞ መቼ መቼ መሰራት እንዳለበት በ ስነ ስርዓት በመደዳ አስቀምጣቸዋለሁ ማለት ነው። ስለዚህ በዛ መሰረት የሚሄድበት ሂደት አለ ያው አጋጣሚ የሆነው ደግሞ ያ ያስቀመጥኩት ፕላን አንዳንዴ ያለመሳካት ይኖረዋል ማለት ነው። ምክንያቱም በተለያዩ ችግሮች እንዲህ አይነት ነገሮች ባልታሰቡ ችግሮች ሊመጡ የሚችሉ ነገሮች ስለሚኖሩ እነሱንም ደግሞ በጥንቃቄ ሰዓትና ጊዜን ለመቆጠብ ያህል ያው ሙሉ ለምሳሌ የአንድ ወር እቅድ ከሆነ ያወጣሁት መሰራት ያለበትን ሙሉ አንድ ወሩን በሚገባ አላወጣበትም ማለት ነው። ቢያንስ አምስት ቀን ከላው ላይ ያነሳለውን ደግሞ አምስት ቀን ምንም እንደማይሰራ አድርጌቼ አስቀምጣለሁ ማለት ነው። ነፃ የወጣ ልክ ወሩ ሃያ አምስትቀን እንደሆነ አድርጌቼ የማድረግበት ሂደት አለና አምስቷን ቀን እንደተጠባባቂ አስቀምጣታለሁ ባላሰብኩት መንገድ የተለያዩ ነገሮች ችግር ገጥሞኝ ወይም ደግሞ የተለያዩ ነገሮች ሲኖሩ ያዝ ራስ ሊታጎል ስለሚችል በእቅድ የተወጣው ሂደት እነኛ አምስት ቀኖች ደግሞ ያንን ስራ የሚያካክሱበት ሂደት ይኖራሉ እና እነኛን እንደ ተጠባባቂ ወንበር እንደ ጊዜ ባንክ የሚባል ሂደት መጠቀም የምንችልበት ሂደት አለ ማለት ነው። እና ጊዜን በአግባቡ ነው መጠቀም ያው ሙሉ በሙሉ ቀኑን በሙሉ ባወጣ አንድ ቀን ቢታጎል ወደ ቀጣዩ ወር ሊሸጋገር ስለሚችል ስራው ይቺን ግን አምስት ቀን ካመቻቸው እሷን በሚገባ በዚህ ቀን ውስጥ የቀሩት ስራዎች ወይም ደግሞ የተጓጎሉ ስራዎች በደንብ የሚሰሩበት ሂደት ይኖራል ማለት ነው። እና ይሄንን በማድረግ ሂደት ነው እንግዲህ ስራዬን በቅደም ተከተል የማስቀምጥበት ሂደት ማለት ነው እና በሚገባ ይሄንን አደርጋለሁ ማለት ነው። ያው ብዙ ጊዜ ብዙ ሰዎችን ስንመለከት እያንዳንዱን ነገር የሚያደርጉት እንዲሁ ብቻ ዛሬ ይሄን አደርጋለሁ ይላሉ ነገ ሲደርስ ነገ ደግሞ ይሄን ባደርግ ይሻላል ይላሉ ዝም ብሎ የሚሄድ ሂደት ነው እንጂ ከአንድ ቀን ከሁለት ቀን ዘሎ እስከ ሳምንት እስከ አስር ቀንም ሆነ እስከ አስራ አምስት ቀን እንዲሁ ደግሞ እስከ ወር ድረስ እቅድ የሚያወጡ ሰዎች የማያወጡ ሰዎች ይኖራሉ እንዲሁ ደግሞ ከዛም ከወርም አልፈው እስከ ስድስት ወር እስከ ሶስት ወር እንዲሁም እስከ አመት እስከ አስር አመት ድረስም ሆነ ከሃያ አመት እቅድ የሚያወጡም ሰዎች ይኖራሉ እና እኔ ያው ያን ያህል ርቀት ያለው አመት ላይ እቅድ የማውጣት ያን ያህል ብዙም ትክክል አይመስለኝም ማለት ነው። ያው ቢያንስ የተወሰነ ጥቂት ከሁለት አመት ሶስት አመት ቢሆን መልካም ነው ብዬ አስባለሁ እና እንደ አጠቃላይ ይሄን ይመስላል የምናይበት ሂደት ወይም ደግሞ እያንዳንዱን የምንጓዝበትን ሂደት ማለት ነው ጥሩ በሆነ መንገድ ከሄድን የተሻለ ውጤት የምናይበት ሂደት አለ። በተሳሳተ መንገድ ከሄድንም የተሳሳተ አካሄድ የምንሄድበት መንገድ አለ እና ብዙ ነገሮችን ከማስተዋልና ከማሰብ ጋር አድርገን ስራችንን በቅደም ተከተል ካስቀመጥን ሁሉ ነገር ያስቀመጥነውን የመኖሪያ ያህል ይሆናል እና ይሄንን በሚገባ መጠቀም ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄን ይመስላል እኔ በተረዳሁት ልክ ማለት ነው እና እያንዳንዱን ነገር በሙሉ ተስፋ የምሰራበት ሂደት አለ ማለት ነው። እና እንደ አጠቃላይ ይህን ይመስላል እንግዲህ የስራ ቅደም ተከተል ያወጣጥ ሂደት የኔ ማለት ነው እና በሚገባ በዚህ ልክ እጠቀማለሁ

እሺ በጣም ጥሩ እንግዲህ በድጋሚ ተመልሼያለሁ ማለት ነው እንግዲህ ወደ ጥያቄውም ስገባ በብዙ ህዝብ መካከል መሆን ታመቻቸ ታመቻቸህ የሚል ጥያቄ ነው ያው ትንሽ የሚያደናግሩህ ነገሮች ስላሉት ነው በብዙ ህዝብ መካከል መሆን ይመቸሃል ለማለት ይመስለኛል በጣም ጥሩ እንግዲህ ህዝብ መካከል እንግዲህ ያው መሆን በጣም ደስ ይለኛል ማለት ነው፤ አንዳንድ ጊዜዎች በጣም አስቸጋሪ የሚሆኑባቸውም ሂደቶች አሉ፤ እንደዛውም ሆኖ ግን ያው በሚገባ ከሰዎች ጋር ከበርካታ ሰውዬ ጋር ሆኜ የተለያዩ ነገሮችን ማንሳት ደስ ይለኛል ማለት ነው እና ብዙ ማሳለፍ ደስም ይለኛል ነው ከዚህ ጋርም ተያይዞ አንዳንዴ በጣም አስቸጋሪ ለምሳሌ በጣም ጫጫታ የሚበዛበት የተለያየ ድምጽ የሚበዛበት እና መደማመጥ የሌለበት የሆነ አስቸጋሪ የሆነ ሂደትም ሲኖር በጣም የሚደብርበት እና ደስ የማይለኝ ሁኔታ አለና እንግዲህ ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የእያንዳንዱ የሰው ያው አመለካከቱ ሁሉም የተለያየ ስለሆነ ያንን የተለያየ አመለካከት ደግሞ በተለያየ ሁኔታ ሁሉም የመቃረን ባህሪ አልፎ አልፎ የሚፈጥር ስለሚኖር ይሄ ሲኖር ነው እንግዲህ ትንሽ አስቸጋሪ የሚያደርገው ነገሩን ማለት ነው እና ከዚህ ከዚህ ጋር ተያይዞ እንግዲህ ያው እንደውም ብዙ ሰዎች ከበርከት ካሉ ሰዎች ጋር ሲውሉ ወይም ደግሞ ሲሆኑ የሆነ መናገርም የሚፈሩበት ሂደት ይኖራል ማለት ነው እኔም ያው በጊዜ ሂደት እኔም በዛ ጊዜ ላይ እንደዛ የነበርሁት ሂደትስላለ ነው፤ ከዛ በጊዜ ሂደት ግን ማንኛውም ሰው ልክ እንደኔ ሰው እንደሆነ ብቻ በሚገባ የተረዳው ራሴን እያሳመንኩ በመጣሁበት ሂደት ማንኛውንም ሰው በሚገባ የማወራበት ሂደት አለ ማለት ነው ምንም አይመስለኝም ማለት ነው እና በጊዜ ሂደት የሚመጣ ነገር ነው ለማለት ፈልጌ ነው እና እያንዳንዱ ከብዙ ሰዎች ጋር የሚያወራ ሰዎች ወይም ደግሞ ለምሳሌ ስናይ አሁን መድረክ ላይ ወጥተው የሚናገሩ ሰዎችን ስናይ በጣም የሚያስደነግጡህ በጣም ብዙ በሺዎች የሚቆጠሩ ሰዎች ታዳሚ ቁጭ ብለው በንግግር የሚያቀርቡ ሰዎች አሉ እና ያ ጊዜ አሁን በጣም በጣም ትልቅ የሆነ ያንን ሳይ በጣም የምገረምበት ሂደት ይኖራል ማለት ነው እና ያ ጊዜ ደግሞ በጣም ከባድ የሚሆንበት ሂደት አለ ማለት ነው ምክንያቱም እዛ ሁሉ ህዝብ እይታ ራሱ የምናገረውን የማሳጣት ሂደት የሚፈጥርብኝ ነበር የሚመስለኝና በጊዜ ሂደት ግን የተለማመድኩት የመጣሁበት ሂደት አለ ማለት ነውና እንደ አጠቃላይ ደግሞ ጥሩ የሆነ አመለካከት ለውጥ እንዲመጣ ደግሞ አመለካከቴን እንድቀይር ያደረኩበት ሂደት አለና እያንዳንዱን የተሻለ እውቀትም ሆነ የተሻለ አመለካከት ባሰብን ቁጥር እኛም ደግሞ የተሻለ ነገር በፈለግን ቁጥር ብዙ ነገሮች ወደ ተሻለ መንገድ የሚሄዱበት ሂደት አለና ይሄንንም በሚገባ ተመልክቻለሁ ማለት ነው እያንዳንዱን ነገር ደግሞ በተገቢው መንገድ ስንመለከት እያንዳንዱን የምንሰራውን ስራ ሊሆን ይችላል ወይም ደግሞ የምናደርገውን እያንዳንዱን ሂደት ጥሩ በሚባል ሁኔታ ያየነው ወይም ደግሞ የተረዳነው ከመጣን እያንዳንዱን ህይወቶች በደንብ እንዲገባን ወይንም ደግሞዎች ጋር የምናደርገውን ንግግር በደንብ እንድንማር ከተለያዩ መጽሐፎች ማንበብ ሊኖርብን ይችላል እንዲሁ ደግሞ ከሰዎች የሚናገሩትን ንግግር ልንሰማ እንችላለን እንዲሁ ደግሞ እኛም በልምድ የምናመጣው ሂደት መሆን ይገባዋል ብዬ አስባለሁ እና እንደ አጠቃላይ ይሄን ማድረግ ደግሞ የተሻለ ውጤት የምናገኝበት ሂደት ይኖራል ብዬ አምናለሁ እና እንደ አጠቃላይ ይሄን ይመስላል ማለት ነው እያንዳንዱ የምናደርጋቸው ሂደቶች በተሻለ መንገድ ስናደርግ ጥሩ የሚባል እውቀቶችን እና ጥሩ የሚባል ልምዶችን የምናካብትበት ሂደት አለና በዋነኝነት ይህንን የምናደርግበትም ሂደት በእኛ ቁጥጥር ስር በቀላሉ ልናደርገው የሚችለው ነገር ያለመሆኑ ነው ደግሞ እያንዳንዱ የነገሩን ሂደት በተገቢው መንገድ ስናውቅ ደግሞ እኛ በተረዳነው መልኩ ስንተገብር ትልቅ የሆነ የ የመምራትም ሆነ ከሰዎች ጋር ስንሆን ጥሩ ነገር የመናገርም አቅም የተሰሚነትም እንዲኖረን ብዙ ነገሮችን መመልከት ይኖርብናል ብዬ አስባለሁ እና እንደ አጠቃላይ ህዝብ መካከል መሆን በጣም ደስ ይላል ማለት ነው እና የሚገባ የምንናገረውን መረዳትና ማወቅ የቅድሚያ የኛ ህግ መሆን አለበትና ይህንን በተግባር ማሳየት ለምንድነው መለማመድ ነው በአጭሩ የገለጸው ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው። በጣም ጥሩ ጊዜ እያሳለፍን ነው። እንግዲህ እያንዳንዱን ሂደቶች ስንመለከት ማለት ነው። በዋናነት እንግዲህ ያው እያነሳናቸው ያለናቸው ሂደቶች ወይም ጥያቄዎች በጣም ጥሩ የሚባሉ ናቸው ማለት ነው። እንግዲህ እነኚህን ጥያቄዎችን ያው ምን አይነት ዳቦ ትወዳለህ? የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው በጣም ደስ የሚለኝና በጣም የሚመቸኝ እንግዲህ ያው ድፎ ዳቦ ነው እኔም መጀመሪያ የማስቀምጠው ማለት ነው። በመቀጠል ደግሞ ገለገልቻ የምንላት ይቺ ለብቻ የሚጋገሩ አነስ ተደርገው እንደ ድፉ ዳቦ ሆነው ትናንሽዮዎቹ ማለት ነው። ከዛም ሲቀጥል እንግዲህ አምባሻ የምንላት ብዙ አይነት እላይዋ ላይ ቅርጽ የሚሰራባት ትንሽዬዋ ማለት ነው። ብዙ ቅርጽ ይሰሩባታል እላይዋ ላይ የተለያዩ ቅርሶች ማለት ነው። ስለዚህ እሷን በሚገባ የምወድበት ሂደት አለኝ። ደግሞ የምበላበት ሂደት አለኝ። የምመገብበት ሂደት አለኝ ማለት ነው። ደግሞ ጥሩ የሆነ የአመጋገብ ሂደትም ያለው ያው ቅድሚያ እንዳልኩት ያ ድፎ ዳቦ ሂደቱ በጣም ትልቅ የሆነ ምርጫ የሚሆን ነው ማለት ነው። በዋነኝነት እያንዳንዱን ነገር ስንመለከት የዚህ የጥቅሙ ወይም ደግሞ የድፎ ዳቦ ጥቅሙ እንግዲህ በዋነኝነት በጣም ትልቅ ስለሚደረግ ትልቅ የሆነ ጣዕም የሚፈጥርበት ሂደት አለ ማለት ነው። እና የዳቦ እንግዲህ የምወደው ይሄን አይነት ዳቦ ነው ማለት ነው። እንዲሁም ደግሞ ብዙ አይነት የዳቦ አሰራሮች ሊኖሩ ይችላሉ። ያው እንደየ ባህሉና እንደየወጉ ቢለያይም በሚገባ የሚሰሩትም ሂደት አለ። ለምሳሌ አሁን ዳቦ አገጋገር ሂደት ለምሳሌ በጣም ደስ የሚለኝ ስንመለከተው አንድ የቡሄ ዳቦ የሙልሙል የሚጋገገር አለው። እና በተለያዩ በኮባዎች በኮባ ይጠቀለልና ድቡልቡል ድቡልቡል ሾጠጥ ሾጠጥ ተደርጎ የሚጋገር ማለት ነው። ለብቻ ለብቻ ይቀመጣል። ከዛ ለየብቻ የሚበስሉ ናቸው። ድቡልቡል ድቡልቡል ሁነው በጣም ደስ ይላሉ ቡሄ ዳቦ ማለት ነው። እና እሱን በጣም ልዩ የሆነ እጣም አለው ማለት ነው። ሁሉም የዳቦ አይነቶች እነዚህ የጠቀስኳቸው ለምሳሌ ድፎ ዳቦ ገለገልቻ ያልኳቸው እንዲሁም ደግሞ የአምባሻ ያልኩት እንዲሁም ይሄ የቡሄ ሙልሙል የሚባለው የቡሄ ዳቦ ሙልሙል የምንለው እሱም አሁን እያንዳንዱ ጣዕማቸው ይለያያል ማለት ነው። ሁሉም እየራሳቸው ደስ የሚል ጣዕም አላቸው። ለምሳሌ ሙልሙልን ስናየው አሁን ልዩ የሆነ የአጣጥም ሂደት አለው ማለት ነው። በጣም ከሚታሰበው በላይ ጣዕሙ ምርጥ የሆነበት ሂደት አለ። እና ይሄንንም ብዙ መንገድ የተረዳሁበት ሂደት አለ ማለት ነው፤ ሙሉ ሙሉን ሂደት፤ እና በዋነኝነት ተግባራዊ የማድረግበት ሂደት ሙልሙሉን ስንመለከተው በጣም ትልቅ የሆነ ስሜት የሚሰጠኝ ወይም ደግሞ ደስ የሚል ነው ማለት ነው። እንዲሁም ደግሞ አምባሻም ትንሿን ስናያት ይቺ ብዙ አይነት እላይዋ ላይ ቅርጽ የሚወጣላት አለች። አራት ማዕዘን ሊሆን ይችላል፤ ብዙ ብቻ በርካታ ቅርጽ በማንኪያ በእስኪብርቶ ክዳን በብዙ ነገር ቅርጽ የሚያወጡባት ሂደት አለና እሷም እንግዲህ በጣም ለብቻዋ ለየት ያለ ጣዕም አላት ማለት ነው። በዋነኝነት እንግዲህ ይሄ ጣዕሙ ልዩ የሚሆንበት ሂደት በእያንዳንዱ መሰረታዊ ሂደቶች ጋ ተያይዞ ትልቅ የሆነ የጣዕሙ ስሜት መስጠት ወይም ደግሞ ጣዕም መስጠቱ በጣም ልዩ የሚያደርግበት ሂደት አለው ሁሉም በየደርሻው ማለት ነው። እና ይሄን እንደ አጠቃላይ ስናየው ልዩ ልዩ ሆኖ የጣዕም አይነቶችን የምናይበት ሂደት ይኖራል። ማለት ነው። እና እንደ አጠቃላይ ጥሩ የሚባል የሙልሙል ሂደትም እያንዳንዱን የምናይበት ሂደት አለ ማለት ነው። እንደ አጠቃላይ ይሄን ይመስላል። ይሄን የዳቦ አይነቶችን በተወሰነ መንገድ ለማየት እሞክሬያለሁ። እና ይሄ የምወደውም እንዳልኩት እነኚህ አሁን በጣም ደስ የሚሉኝ የዳቦ አይነቶች ናቸው ማለት ነው። ያው እንደየ አሰራር እንደየ አገጋገር ሂደቱም ጣዕሙን የሚለውጥም አሪፍ የሚሆንበትም ሂደት አለ ማለት ነው። እና እያንዳንዱን ነገር በዚህ መንገድ ማየት እንችላለን ብዬ አምናለሁ ማለት ነው። እያንዳንዱን ነገር በጥሩ መንገድ ከተጠቀመው ጥሩ የሚሆንበት ሂደት አለ። መጥፎ ከተጠቀምነው መጥፎ የሚሆንበት ሂደት አለ። እና እንደ አጠቃላይ ይህንን ይመስላል። ማለት ነው። እያንዳንዱን ዳቦዎቹን ስንመለከት እና ዳቦ እንግዲህ በጣም ደስ ይለኛል ማለት ነው። እነኚህ ዳቦዎች ማለት ነው። እንደ አጠቃላይ ይሄን ይመስላል ዳቦ

እሺ ጥሩ እንግዲህ በድጋሚ ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው እንግዲህ ጥሩ ጊዜን እያሳለፍኩ ነው በጣም ደስ ይላል ለማለት ነው። እንግዲህ ወደ ጥያቄውም ስገባ ቡና መፍጨት ታውቃለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ቡና መፍጨት በደንብ አውቃለሁ ማለት ነው። ያው እንደውም በጣም የለመድኩበትም ሂደት ገጠር ላይ ነው ቡና መውቀጥ ደግሞ መፍጨት የለመድኩት ማለት ነው። እንግዲህ ያንን የፈጨውበት ሂደት እንግዲህ ገጠር ላይ ሲኮን ምንድነው? የተለያዩ የሚያስፈልጉ የሙቀጫ የምንላቸው ነገሮች አሉና ሙቀጫና ዘነዘና የሚባሉ አሉ ገጠር ላይ ማለት ነው ያው ያኔ በጣም ብዙ ጊዜ ቢቆይም አስታውሰዋለሁ። እና ስለዚህ እነኛን ሙቀጫና ዘነዘናዎች ይዘን በሚገባ ቡናውን ከጨመርን በኋላ የምንወቅጥበት ሂደት አለ ወይም ደግሞ በደንብ አድርግተን የምፈጭበት ሂደት አለና ያንን ያደረኩበት ሂደት ትዝ ይለኛልና በደንብ እፈጫለሁ ማለት ነው። ከዛም አለፍ ስንል በማሽን አሁን ወደ ከተማው ያለው ሂደት። በማሽን በሚገባ በጥቂት ደቂቃ ውስጥ ወዲያው የሚፈጅበት ሂደት አለና። ይሄ ደግሞ በጣም ለየት ያለ የወጪ ቆጣቢ የምንለው ወይም ደግሞ ጊዜና ሰዓትን ቆጣቢ ሙሉ በሙሉ ማለት እንችላለን። እና ይሄን በመሆኑ በጣም ደስ ይላል እንደ አጠቃላይ እና ጥሩ የሆነ የ እያንዳንዱ የየቡና የመውቀጥ ሂደት። ጋር ተያይዞ በቀላሉ በማሽን የሚወቀጥበት ሂደት በጣም ጥሩ የሚባል የቴክኖሎጂ ሂደትም በመምጣቱ በቀላሉ የመስራት ሂደቱን ቀልጥፍ የሚያደርግበት ሂደት አለ ማለት ነው። እንደ አጠቃላይ ብዙ ነገሮችን እንችላለን እና ይህን ይመስላል። እንግዲህ በዋናነት እንግዲህ ያው ቡና እንግዲህ በሀገራችን ክፍል ውስጥ በጣም በጣም በከፍተኛ ደረጃ በጣም በከፍተኛ ሁኔታ ውስጥ የሚለማበት ሂደት አለና እያንዳንዱን የቡና ሂደት ደግሞ በጣም ጉልህ የሚያደርገው ምንድነው? ትልቅ የሆነ የሙያ ጥበቦችን የምናይበት ሂደት አለ። በ በዚህ በቡና ሂደቶች ውስጥ ማለት ነው እና ብዙ የሀገራችን ክፍሎች ውስጥ ቡና ትልቁን ገበያ እየያዘ ያለው ሂደት አለ። አሁን ባለንበት ሁኔታ በጣም ውድ እየሆነበት ያለበት ሂደት እንግዲህ የመጀመሪያው ቡና ሆኗል። አሁን ላይ እንደውም እና ይሄ ደግሞ በጣም ምን ያህል ቡና የሀገራችን ቡና ተፈላጊ እንደሆነ በቀላሉ መረዳት እንችላለን ብዬ አስባለሁ። እና ይሄንን የቡና ሂደት ደግሞ በተገቢው መንገድ ከተጠቀምነው ወይም ደግሞ ቡናውን በሚገባ ተለቅሞ በሚገባ ወደ መፈጨት ደረጃ ከደረሰ በጣም ልዩ የሚሆንበት ሂደት አለ ማለት ነው። ለሰዎች ተደራሽ ይደረግና ይህንን ደግሞ በሚገባ የአጠቃቀም ሂደቱንም በተገቢው መንገድ መጠቀማችን በዋነኝነት እያንዳንዱን ማድረግ ያለብንን ነገር ልናደርግ የምንችልበት ሂደት አለ ማለት ነው። ቡናን እንግዲህ ያው ቡና በተለያዩ ለምሳሌ በሀገራችን ከፍል ውስጥ በጅማ አካባቢ እንዲሁም በተለያዩ በ ብዙ በሚባሉ ቦታዎች ላይ በርካታ የቡና ቦታዎች አሉ። ያው የተወሰነውን ያህል ስንመለከት ያው በዋነኝነት እንግዲህ ጅማ በጣም ደን የለማበት ሂደት አለና ያው በጣም ደስ የሚልበት ወይም ደግሞ በጣም የሚያምርህ ቦታ ነው። ያ ቦታ እና በተገቢው መንገድ እዛ ነው እንግዲህ በሚገባህ የቡና ምርት የሚመረተው ወይም ደግሞ በሚገባ ከዛ ነው መነሻው ማለት ነው። የቡና ምርት እና እንደ አጠቃላይ ትልቅ የሆነ የ ግብአት ሂደት ወይም ደግሞ የሚገኝበት ሂደት ልዩ የሚያደርገው ሂደት አለ ማለት ነው። እና እንደ አጠቃላይ ይሄ የቡና ምርትም በሀገራችን ከፍተኛ ሁኔታ እየተመረተ ያለበት ሁኔታ ነው። በተለይ አሁን ላይ ይሄ በሚገባ ለቀማ የሚካሄድበት ጊዜ ነው። አሁን ወቅቱ እና ከዚህ ከዚህ ጋር ተያይዞ እንግዲህ ቡና በጣም ጥቅሙ በጣም አሪፍ ነው ማለት ነው። ለምሳሌ አሁን ቡና ለመጠጥን እንኳን ስንጠቀመው ደግሞ አይምሮአችን በጣም ጥሩ ሙድ ላይ ካልሆነ ወይም ደግሞ በሚገባ ጥሩ ነገር እያሰበ ካልሆነ ያንን ቡና አእምሮአችን እንዲረጋጋ ስንጠጣ ድብርቱም ለምኑ ነገር የሚለቀን ሂደት አለና እንግዲህ ቡና ምን ያህል አቅም እንዳለው በዚህም መገምገም እንችላለን ማለት ነው። እና እንደ አጠቃላይ ይሄ የቡና ሂደት ይህን ይመስላል ማለት ነው። እንደ አጠቃላይ ይሄ ብዙ የምንጠቀምበት ሂደት አለ ማለት ነው። ቡናን እና በተገቢው መንገድ ከተጠቀምነው ምርጥ ነው ማለት

እሺ ጥሩ እንግዲህ ያው በድጋሚ ተመልሻለሁ ማለት ነው ያው ወደ ጥያቄዎቹ ውስጥ ገባ እሳት ለማንደድ ምን ትጠቀማለህ የሚል ጥያቄ ነው በጣም ጥሩ እንግዲህ ያው እሳት ለማንደድ የምጠቀምበት የመጀመሪያው ሂደት እንግዲህ የምትጠቀመው በዋነኝነት ያው የሚያስፈልገውን የክብሪት የምንላትን ነው መጀመሪያ የምፈልገው ከዛ በመቀጠል ደግሞ የማደርገው በዋናነት ሊነዱ የሚችሉ እንጨቶችን ቀጠን ቀጠን ያሉ እንጨቶችን በሚገባ እነሱን አዘጋጃለሁ ማለት ነው እንዲሁም ደግሞ የሆነ ሳር ምናምን ነገር የደረቀ ሳር ሊሆን ይችላል ወይም ገለባ አይነት ነገር የተለያዩ ነገሮችን ከዛ ጋር ተያይዞ ባገኝ በጣም ይመረጣል ማለት ነው። ከዛ እነኛን እንጨቶች ይዠ ደግሞ ወፈር ወፈር ያለውን ለብቻ አስቀምጣለሁ ከዛ ቀጥታ ክብሪቷ እለኩሳለሁ ማለት ነው እዛች ቀጠን የምትለው ላይ ወይን ሳሯ ላይ ወይንም ገለባዋ ላይ ከዛም ካልተገኘ በቀጥታ ቀጫጭን እንጨቶች ላይ እነሱ ላይ እሳቱን የምለኩስበት ሂደት ይኖራል ከዛም በሚገባ ያቺ ትናንሽየዋ እንጨት የተቀጣጠለ ይህ ምት በምትነድበት ጊዜ በፍጥነት ደግሞ ሻል ያለውን ጠለቅ ያለውን ወፈር ያለውን እንጨት በሚገባ እሱን አስገባለሁ ማለት ነው እሱን ከጨመርኩ በኋላ ያው እሳቱ ወደ መንደድ ደግሞ ወደ መያያዝ ሂደት ይደርሳል ማለት ነው እንግዲህ ያው እንደ እንደማንኛውም የማንደድ ሂደት ወይም ደግሞ ኖርማሊ የሚነድበት ሂደት በተወሰነ መንገድ እየተያዘች እየተያዘች በቀስታ ቀስ በቀስ የመያያዝ እና በፍጥነት የማደግ የሰአቷ በጣም የመጎልበት አቅም ይኖራታል እና ያለን በሚገባ እያስተካከልነው ወይም ደግሞ በሚገባ በእያንዳንዱ ነገር እያነደድናት በላይ በላዩ ወፈር ወፈር እንጨት እየጨመርን በሚገባ ያንን ወደ ማንደድ ደረጃ የምንደርስበት ሂደት አለ ከዛም በኋላ የምንፈልገውን ስራ ላዩ ላይ መስራት እንችላለን ማለት ነው እየነደደ በሄደው ቁጥር ያው ሻል ያለ እንጨት ሲኖር በሚገባ እሱን ወደ ማንደድ የምንፈልግበት ወፈር ወፈር ያለ በደንብ እንጨት ብንጨምርበት ያን ጊዜ ላይ በሚገባ የሚነድበት ሂደት አለ ማለት ነው እና ይሄንንም ከግንዛቤ ከተን ከዛ የምፈልገውን ወደ ማብሰልም ሆነ ወደ ለምሳሌ እንጀራ መጋገር ሊሆን ይችላል ወይም ወጥ መስራት ሊሆን ይችላል እና በብዙ መንገድ ልንጠቀምበት የምንችልበት ሂደት አለ ያንን በሚገባ እንሰራበታለን ማለት ነው ያንን ከሰራን ጥሩ የሆነ የተሻለ የሚባል የጊዜ ሂደትን ላስተካክል በምንችልበት መንገድ ጥሩ በሆነ መንገድ እናስተካክለው የምንችለውን እያንዳንዱን ነገር በጣም ጥሩ በሆነ መንገድ እናያለን ማለት ነው፤ ከዚህ ጋር ተያይዞ እንግዲህ ትልቁ ያው የማወቅ ሂደታችን ደግሞ ለማወቅ ያለን ጉጉታችን አንፃር እያንዳንዱን ይሄን የእሳት እንግዲህ በልጅና በተለይ ለማንደድ ስንሞክር ብዙ ሰዓት የማቃጠል ወይም ደግሞ እሳቷን አልያያዝ ብሎ እንደ ክርቢቱን በሙሉ የሚጨርስበት ሂደት ነበር እና ያው በጊዜ ሂደት የሚለመድ ነገር ነው ሁሉም ነገር እና ይሄኛውንም በተገቢው መንገድ ያው በሚገባ ማንደድ የምንችልበትን ሂደት ያው በተወሰነ መንገድ ለመግለጽ ሞክሬያለሁ ማለት ነው እያንዳንዱን ደግሞ የአነዳደድ ሂደትም በሂደት የመያያዙንም ሂደት እያንዳንዱን ያለውን የአነዳደድ ሂደትም በሚገባ መመልከት የምንችልበት ሁኔታ አለ እና የእያንዳንዱን የእንጨት አጨማመር ሂደትም በተገቢው መንገድ መጨመር ይኖርብናል ማለት ነው ለምሳሌ እንጨቱን አንድ ቦታ የጭምር ከምናደርገው ይልቅ እያሰባጠርን እንጨቱን ብንከተው በጣም ለመያያዝም ሆነ ለመንደድ በጣም የሚፈጥንበት ሂደት አለና ይሄ እንግዲህ አሁን በጣም ጥሩ የሚባል አካሄድ ነውና እያንዳንዱን ስንመለከተው ጥሩ የሆነ የመንደድ ባህሪ ይኖረዋል ማለት ነው እንደዛ እያሰባጠርነ ስንከተው ከዛም በኋላ በጣም ጥሩ የሆነ የእሳት መንደድ ሂደቱ በጣም እየፈጠነና በጣም አጠገቡ ራሱ ያለማስተካከል ሲደርስ ያደርሰናል እሳቱ ማለት ነው እንግዲህ በዋናነት ይሄንን ካደረግን ከዛ ይሄን እንዳልኩት የምንፈልገውን የምናበስለውን ምግብ አይነት በሚገባ እናበስልበታለን ማለት ነው እና ያው እሳት እንግዲህ ለማንደድ በዚህ አይነት መንገድ ተጠቅመን በሚገባ እሳቱን ማንደድ የምንችልበት ሂደት አለ ማለት ነው

እሺ በጣም ጥሩ በድጋሚ ተመልሻለሁ ማለት ነው። እንግዲህ ጥያቄዎቹ በጣም ጥሩ የሆነ ጥያቄ ነው ማለት ነው። የተነሳልኝ ያለው በጣም አሪፍ ነው። እንግዲህ ወደ ጥያቄዎቹም ስገባ የስራ የስራ አሰራሮችን ትከተላለህ የሚል ጥያቄ ነው? የስራ አሰሳሮችህን ትከተላለህ ሚል በጣም ጥሩ እንግዲህ ያው የስራ የአሰራር ሂደትን ይኖረዋል ማለት ነው። ስራ ብቻውን የሚሄድ አይደለም ያው የአሰራሩንም ሂደት በደንብ አብሮ ተጣጥሞ እንዲሄድ የማረግ ክህሎት መኖር አለበት ማለት ነው። ማንኛውም ሰው እያንዳንዱን ሂደትም ደግሞ ለመከናወን የተሻለ ውጤት ለማግኘት እያንዳንዱን የስራ ሙያ በሚገባ ከተረዳነው ወይሞ ካወቅን እያንዳንዱን ነገር በተገቢው መንገድ መስራት እንችላለን ማለት ነው። እና የዚህ የስራ አሰራሮችን ትከተላለህ የሚለው በሚገባ እከተላለሁ ማለት ነው። ምክንያቱም ያው ያወጣሁት ህግ ወይም ደግሞ ያወጣሁት ለኔ ለራሴ ፕላን አለ። ይሄን ፕላን ደግሞ በተገቢው መንገድ የምሰራበት ሂደት አለ ማለት ነው። እያንዳንዱን ስራ በተገቢው መልኩ በጥሩ ሁኔታ የምሰራበት ሂደት አለና። እንግዲህ ያው ማንኛውም ሰው በሚገባ የሆነ ሀሳብ ወይም ደግሞ የሆነ ፕላን ለማውጣት ከፈለገ በሚገባ የት ጋ ጀምሮ ወዴት እንደሚሄድ በደንብ ከተረዳ ያንን ነገር በደንብ ጽፎ በደንብ ይዞ ያን የተሻለውን መንገድ በሚገባ አንድ ብሎ መጀመር ይኖርበታል ብዬ አስባለሁ። እና የአሰራር የስራ የአሰራር ሂደቶችን ደግሞ በሚገባ የራሱን ያወጣውን መከተል አለብን ምክንያቱም ዛሬ ሲደክመኝ ደከመኝ ካለ ያው ስራው ምንም አይነት ውጤት ሊያሳየው ወይም ደግሞ ውጤት ሊያመጣ አይችልም ለማለት ነው። እያንዳንዱ ደረጃውም በጣም በከፍተኛ ሁኔታ እየጨመረ የሚሄድበት ሂደት አለ ይሄንን ደግሞ በተገቢው መንገድ የተሻለ ውጤት እንዲኖረው ማድረግ በዋነኝነት እንግዲህ ለማንኛውም ሰው ለማንኛውም ባለሙያ ሊሆን ይችላል። የተለያዩ ዘርፍ ላይ የተሰማሩ ሰዎች ጥሩ የሚባል ጊዜ አካሄድ ወይም ደግሞ የጊዜ አጠቃቀም ሂደት ቢጠቀሙ በተሻለ ውጤታማ የመሆን እድል ይኖራቸዋል ብዬ አስባለሁ። ምክንያቱም እያንዳንዱ ሰዎችን ስንመለከት ጥሩ የሆነ አመለካከት ያላቸው ሰዎችን ስናይ የሚሄዱበትን ያካሄድ ሂደት ስንመለከት በጣም የተሻለ በሚባል ሁኔታ ውጤት ያገኙበትን ሂደት ስናይ በጣም የሚገርምህ ነው። ለምሳሌ በሌሊት መነሳት ሊሆን ይችላል ወይም ደግሞ በየቀኑ የሚሰሩትን ስራ በተግባር ወደሚቀይሩበት ሂደት በአእምሮአየው ያስቡና በተግባር ወደ መቀየር የሚሄዱበት ሂደት አለና ይሄ ደግሞ በጣም ትልቅ የሆነ የሀሳብ ሂደትን ማስኬድ ወይም ደግሞ ሀሳብን ሰብስቦ በሚገባ በአንድ መስመር የማስኬድ ክህሎት ልንለው እንችላለን ብዬ አስባለሁ። እና ይሄንን በተገቢው መስመር ይዘን ስንሄድ እንግዲህ በዋነኝነት የምናደርገው ትልቁ የእውቀት ደረጃችንን ማስፋት እና በሚገባ ካሰብነው አላማ ትልቅ ቦታ መስጠት ይኖርብናል ብዬ አስባለሁ። እያንዳንዱን የስራ ሂደትም በተገቢው መንገድ ውጤት ለማግኘት መስራት ይኖርብናል ማለት ነው። እያንዳንዱን እውቀታችንንም ገንዘባችንንም የምናፈስለት ነገር ላይ በደንብ ማወቅ መረዳት ይኖርብናል ብዬ አስባለሁ። ከዚህ ከዚህ ጋር ተይዞ ነው። እንግዲህ በዋነኝነት እያንዳንዱን ነገሮች ለማየት ለመገምገም የሞከርኩት እና በብዙ መንገድ ማየት የምንችልበት ሂደት ስላለ ተገቢውን እርምጃ የምንወስድበትም ሁኔታ ስለሚኖር ይሄንንም ከ ሀሳብ ጋር አያይዘን በደንብ መያዝ ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ጥሩ የሆነ ግንኙነት ጥሩ የሆነ የስራ ባህል ካዳበርን ማንኛውንም ሂደት በደንብ በተግባራዊ በታገዘ መልኩ በተግባርነት በታገዘ መልኩ በጣም በልዩ ሁኔታ የምንሰራበት ሂደት አለና እያንዳንዱን የሰራ ሂደት በእጥፍ የምንጨምርበት ሂደት ይኖራል። ስራውን በተገቢው መንገድ እና እያንዳንዱን የእውቀት ድምዳሜ ሊሆን ይችላል እያንዳንዱን ያሰብነውን እና ያለምነውን በሙሉ ተስፋ መስራት የምንችልበት ሂደት አለና እያንዳንዱን ሂደት በደንብ መገምገም ይኖርብናል ብዬ አስባለሁ። እንደ አጠቃላይ ይሄን ይመስላል እንግዲህ የተረዳሁት አረዳድ ሂደት እና ጥሩ የሆነ የስራ አሰራር ሂደት ካልቀረፅን በጣም

እሺ በጣም ጥሩ እንግዲህ ያው ብዙ ጥያቄዎች እየተነሱ ነው ደስ የሚሉ እንቅስቃሴዎችን እያየሁ ነው ወይም ደግሞ ጥሩ የሆኑ ጥያቄዎች እየመጡልኝ ነው በጣም ተመችቶኛል አሪፍ ጊዜ እያሳለፍኩ ነው ማለት ነው። እንግዲህ ወደ ጥያቄው ስገባ የስራ ቦታ ደህንነት እንዴት ነው የሚል ጥያቄ ነው? በጣም ጥሩ አሁን እንግዲህ በማንኛውም ቦታ ላይ የተለያዩ ለምሳሌ ቢዝነሶቼ ስናስብ እንዲሁም ደግሞ የተለያዩ ንግድ ሂደቶችን ስናስብ እንግዲህ በዋነኝነት የአካባቢውን ደህንነትና ሰላም በደንብ ማጤንና በሚገባ እያንዳንዱ ያለበትን ቦታ ሁኔታውን ሁሉ ነገር በደንብ መመርመር ይኖርብናል ማለት ነው። ከዚህ ጋርም ተካሂዶ የምንመረምረው ለሂደት በተሻለ መንገድ እያንዳንዱን የምንፈልገውን ወይም ደግሞ ጥሩ የሚባለውን የእያንዳንዱን የስራ ቦታን ደህንነት በደንብ ከግንዛቤ ውስጥ ከተን የሚያስፈልጉንን ነገሮች በደንብ ማየት እና ቦታውስ ምን አይነት ቦታ ነው እዚህ ቦታ መግባቴ የተሻለ ውጤት አለው የተሻለ ጥንቃቄ አለው ግቢ ነው ወይ ሊሆን ይችላል? እንዲሁ ደግሞ የተሻለ የ የእያንዳንዱ የቤቱ ሂደት ጽዳቱ ውሃው አለ ወይ ለምሳሌ ቢርካ አለው ወይ ልንለው እንችላለን አንድ ቤት ልንከራይ ስንፈልግ ወይ ደግሞ ወይ አንድ የስራ ቦታ መቼም ስንፈልግ ማለት ነው። ስለዚህ ይሄንን በሚገባ ታዛቢ ታሳቢ አድርግተን የስራ ቦታ ነህ ደህንነትም በሚገባ ተመልክተን እንግዲህ በዋነኝነት የስራውን ሂደት ወይም ደግሞ የደህንነቱን ሁኔታ በደንብ ካረጋገጥንና ከተረዳን በኋላ ብዙ ነገሮችን በሚገባ አውቀን ወይም ደግሞ ግንዛቤው ኖሮን እያንዳንዱን ነገር በችላ በማለት ሳይሆን በተሻለ መልኩ ጥሩ የሆነ ገቢን ለማግኘት በእያንዳንዱ እውቀት የሚመጣ ጥረት ነው ማለት ነው። እና እንደ አጠቃላይ የስራ ቦታ ደህንነቴ በጣም የተጠበቀ ነው ማለት ነው። በሚገባ ያየሁበት ሂደት ነው መጀመሪያ ላይ ምክንያቱም ማንኛውንም ነገር ለመስራት ስናስብ ያው እንግዲህ ገንዘብ ነው ላፈሰው ከእውቀታችን በዘለለ ገንዘብ ነው የሚወጣው እና ይሄን ደግሞ በጣም ጥንቃቄ ሊደረግለት የሚገባ ነገር ነው ማለት ነው። እድል የሚሰጥህ አንዴ አሁን ላይ ሰጥህም እና እያንዳንዱ የእውቀት ማስፊያ መንገዶች ብዙ እንደመሆናቸው መጠን ጥሩ በሆነ መንገድ እያንዳንዶቹ ፊገት እየሄደ እያለ እዚህም ጋር ጎሸም የሚያደርግህ ሂደት ሊኖር የሚችልበት ሂደት አለና ግድያ ስራ ወጣን ከዚህ ጋር አንፃር ተያይዞ በጣም በጣም ትልቅ የሆነ ጥንቃቄ መደረግ ያለበት ቦታ ነው። ብዬ አስባለሁ መጀመሪያ በተለይ ጅማሪዎች የሚኖሩ አሁን እያንዳንዱ የሙያ ሂደትን በደንብ ከተረዳና ከትንሽ ሀሴት ካደረገ የማያውቅ ይመስለዋል ጥሩ የሚሄድ የውራዊን እያንዳንዱን ነገር ስመረከት እኔ አይደለሁም እያንዳንዱን እሰጥ እየዘራቅርኩ እንደው እየገባርኩ ብለህ ሄደው ትክክለኛውን መልሼ የመለሰው ያለው እያለ የሚሄዱ ሰው አለ እና እያንዳንዱ የእውቀት ዳርቻ እያወራሁ እና እያንዳንዱን ሂደትም በተገቢው መንገድ ተግባራዊ ለማድረግ ትልቅ የሆነ ጥረት ያስፈልጋል ብዬ አስባለሁ። እያንዳንዱን ስራ ለመስራት ማለት ነው እና ይሄንን ደግሞ በተገቢው መንገድ ካደረግነው በጣም የተሻለ ሊሆን ነው እንደሚችል እርግጠኛ ነኝ። እና ይሄንን እንደ አጠቃላይ የተሻለ ዋንኛ ዋንኛ ዘውጁ በሚገባ በ እንጃን አንድ ነገር ያው የሚል ሂደት ወይም ደግሞ የስራ ቦታን በአግባቡ ከአጸዳነው ደግሞ ከጠበቅን ጥሩ የሆነ የደንበኛ ሂደት በደንብ ይመጣልን ሂደት አለ ማለት ነው እና ይሄንንም ታሳቢ ማረግ የግድ ይለናል ማለት ነው። ጥሩ የሆነ ግንዛቤ እንዲኖረንም ጥሩ የሆነ የ ግንዛቤም ሆነ የአመራር ሽረትም እንዲኖረን እሷ ከወዲያው ነው እዛው ነበረ እሷ ይጀምር እሷም ለጡም ምን ባይሰሩ እና ይሄን ይመስላል ማለት ነው። እንደ አጠቃላይ የስራ ቦታ እንደ እንደ ምን ሌላ ሌላ ስራዎችም የሚችላል እያንዳንዱ የሙያ ሂደትም እንግዲህ ከስራ ጋር ተያይዞ ቦታ መመረጥ የግድ አለበት

እሺ በጣም ጥሩ እንግዲህ በድጋሚ ተመልሼያለሁ በነገራችን ላይ ጥያቄዎች በጣም ጥሩ ናቸው። በጣም ተመችተውኛል አሪፍ ሂደት አላቸው ማለት ነው እንግዲህ ጥሩ ተመችተኛል ማለት ነው። ወደ ጥያቄው ስገባ ደግሞ እንግዲህ ጠዋት በስራ ምን ታደርጋለህ? የሚል ጥያቄ ነው በጣም ጥሩ እንግዲህ ያው ጠዋት በስራ ሲቃረብ ወይም ደግሞ ስራ ሰዓት እስከሚደርስ ድረስ ብዙ ነገሮችን አከናውኜ የምደርስ ወደ ስራ የምሄድበት ሂደት አለ ማለት ነው። ለምሳሌ ያክል እንግዲህ ያው በማንኛውም ሰው እንደሚያደርገው ሁሉ ጠዋት በፍጥነት ተስቼ የተለያዩ ስፖርቶችን የማደርግበት ሂደት ይኖራል ማለት ነው። በመጠኑ ከጸሎት በኋላ ከዛም በሚገባ የተሻለ የእውቀት ወይም ደግሞ የአመለካከት ለውጥ የማደርግበትም ሂደት ይኖራል አንዳንድ ጊዜ ላይ ምክንያቱም ብዙ ነገሮች ባሰብኳቸውና ባላሰብኳቸው መንገድ የሚሄዱበትን ሂደት በደንብ እያጤንኩ እኔ በተሻለ ሂደት የምሄድበትን መንገድ የምከተል ይሆናል ማለት ነው። እና እንደ አጠቃላይ ደግሞ በእያንዳንዱ የአውራሪ እንዳለ የ የሙያው ሂደት ወይም ደግሞ የጠዋት የመነሳት ሂደት በጣም ትልቅ የሆነ ትልቅ የሆነ ሀይል ነው የሚሆነን ማለት ነው በጠዋት መነሳት አንዴ ከለመድን ትልቅ ጥቅም እናገኛለን ማለት ነው፤ እና እያንዳንዱን የሙያ ክህሎት እናያለን ማለት ነው። እና እያንዳንዱን የስራ ሂደትም ስንመለከት ትልቅ የሆነ ገቢ ልናገኝበት የምንችለውን ነገር አርግተን በደንብ መስራት ይኖርብናል ብዬ አስባለሁ እያንዳንዱን ልናውቀው የሚገባንን ደግሞ በጠዋት ልንሰራ የሚገባንን ነገር በደንብ ማጤን አለብን ማለት ነው። እና ወደ ራሴም ስመለስ እንግዲህ በጠዋት ያው እንዳልኩት ስፖርት ስራው በኋላ ተመልሼ በፍጥነት ቤቴን አጸዳዳለሁ ከዛ አረፍ ብዬ ልክ ትልቅ የሆኑ ለኔ ጠቃሚ ለስራዬም አብሮ የሚሄዱ ጥሩ ልምዶችን የያዘ መጽሐፍን በደንብ ውጪ ብዬ የተወሰነ ሰላሳ ደቂቃ በማትሞላ ጊዜ ውስጥ እመለከታለሁ ማለት ነው እና ያን ጊዜ ስመለከት ያው በጣም ደስ በሚል ሁኔታ የመቀበል አቅም አለው እና ይሄን እያደረኩ በሚገባ ደግሞ የ እንትን ቦታ ላይ የ የእያንዳንዱ የ ጠዋት ሂደቶች ጋር ተያይዞ ያው ከመጽሐፉ ማንበብ ጋር ተያይዞ ከዛም በኋላ በፍጥነት ወደ ምግብ ማብሰል ሂደት ነው የምገባው ማለት ነው ያቺን ደግሞ በሚገባ ማብሰል ከጀመርኩ ጊዜ ጀምሮ በሚገባ እሷን በፍጥነት ይጨርሳትና እንዳለ የሰራሁትን ሂደትም ወይም ደግሞ ያለውን ሁሉንም ነገር ወደኔ የሚመጣበትን ሂደት በደንብ ተረድቼ እንደማውቄ ያንን የሰራኋትን በሚገባ የምገብበት ሂደት አለ ማለት ነው እና እያንዳንዱን የ ጠዋት ሂደት እንግዲህ በዚህ ጀምሬ ከዛም በመቀጠል ቶሎ ልብሴን ቀያይሬ ወደ ስራ ቦታ ነው ፈት ፈት ያልኩ የምገባ የምገባው አንተ በውል ነው እና ይሄንን መመልከት የምንችልበት ሂደት አለ ማለት ነው እና እያንዳንዱን የጠዋት ስራችንን ወይም ደግሞ የጠዋት ግል ውሎአችንን እናወራለን እናወራለን እንጂ እያንዳንዱ ሰው ውጭ አውራለሁ የሚል እሳቤነው ያለኝ እኔ ወይ ያዝክላ ገለዳን ከነ እያንዳንዱ ከ ጠዋት ስራ ጋር ተያይዞ በተሻለ መንገድ ልንሰራው የሚችለውን ነገር በፍጹም ያንን ተግባራዊ ያደረግነውን ነገር መተውና መልቀቅ የለብንም ማለት ነው ቢያንስ ቢያንስ በትንሹ ላይ አንድ ቀን የምንሰራበት ሂደት ይኖራል ማለት ነው ይሄ ደግሞ በዋነኝነት የምንሰራበት ሂደት በዋነኝነት የቦሄርዳውን ነው ሙሽራውን ነው ሙሽራውን ነው እና እያንዳንዱ የጠዋት እንቅስቃሴያችን እንግዲህ በመጀመሪያ ደረጃ ትልቁ የህይወታችንን እና እንደ አጠቃላይ ጥሩ የሆነ ስሜት እንዲኖረን ወይም ደግሞ ሙያው ላይ ጥልቅ የሆነ እና እንዳለ በብዙ መንገድ የመረዳትና ማወቅ ይኖርብናል የጠዋት እንቅስቃሴ አይቼ እንግዲህ ውሏችንን በደንብ ስለሚገነባ ይህንን

እሺ በጣም ጥሩ እንግዲህ ወደ ጥያቄው ተመልሼያለሁ ማለት ነው። ድንጋይን ሰብስበህ ሰብስብ ታደርጋለህ የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው ድንጋይን በሚገባ የምሰበስብበትና የምጠቀምበት ሂደት አለ ማለት ነው። በዋናኝነት ትልቅ የሆነ የድንጋይ የመሰብሰብና ድንጋይን በሚገባ የመጠቀም ሂደትን አጉልቶ ለማየት እንግዲህ ያው ገጠራማ ቦታዎች ላይ ዞር ዞር ብለን ማየት ይኖርብናል ማለት ነው። እንግዲህ ገጠራማ ቦታዎች ላይ በርካታ ድንጋዮች ሲኖሩ ወይም ደግሞ ብዙ ድንጋዮች ባሉበት ቦታ ላይ ሄደው ሰዎች ድንጋዩን ትልልቁን የሚፈልጡበት ሂደት አለ። ትልልቁ ሲፈልጡ ትንንሽዬ አብረው የሚተኙ አሉ እንደዚህ የሚተኙበት እና ይሄ እነኛ ያተኛኝነት ሂደታቸው ወይም ደግሞ ሙሉ እዛ አካባቢ ያሉ ድንጋዮች በጣም አስቸጋሪ የሚባሉ ናቸው ማለት ነው። ክብደታቸውን በጣም ይገርማሉ እና ይሄ ነው አንደኝነት የድንጋይ ሂደቱ። እና የድንጋይ በጣም የሚከብድበት ሂደት እንግዲህ አሁን እንዳልኩት በገጠራማ ቦታዎች ላይ በተገቢው መንገድ የሚፈልጡበት ሂደት አለ ማለት ነው። ያንን ድንጋይ እና ጥሩ አፈላለጥ የሚፈልጡበትም የማይፈልጡበትም ሂደት አለ አንዳንድ ጊዜ ላይ የተሻለ ይፈልጡበታል አንዳንዴ ላይ ደግሞ አስቸጋሪ የሆነ አፈላለጥ ሂደት የሚፈልጡበት ሁኔታን ተመልክቻለሁ እና ይሄ ደግሞ አንድ ስህተት የሆነ ያፈላለጥ ሂደት ነው ማለት ነው። ድንጋዩን እና ይሄ ደግሞ በዋነኝነት ሰዎችን ወደ ስህተት ነው ብዬ ነው የማስበው ምክንያቱም ሲፈለጥ ድንጋዩ በጣም የመፈናጠር ባህሪ አለውና እስከ አይን እስከ ማጥፋት ድረስ የሚደርስበት ሂደት አለ ማለት ነው። ድንጋዩ ሲፈለጥና በጣም ከባድ ነገር ነው እና እያንዳንዱ ሂደት እያንዳንዱን የሞያ ሂደት በደንብ መጠንቀቅ ይኖርብሃል ምናምን አረ በሚገባሽ የሚለውን የእሳቤ ሂደት ወይም ደግሞ የድንጋይ የመፍለጥም ሂደት ጥሩ በሆነ መንገድ ሰዎች ፈልጠው የሚሸጡበት ሂደት አለ። ያው በጣም አንደኛ ይሄ ከእድሜ ቆንጨራ የምንለው አንፃር እንዲሁ ደግሞ ከጤና ከለጋ በጣም የሚያያዝ ሂደት ይፈጥራል ማለት ነው። እንግዲህ ድንጋይ ማገላበጥ ድንጋይ ባህሪው በጣም የሚከብድበት ሂደት ስላለ ይሄንን ታሳቢ ተደርጎ በጣም ከባድ የሆነበት ሂደት ስላለ እያንዳንዱን የድንጋይ የማስቀመጥ ሂደት ወይም ደግሞ ድንጋይ ሰብስቦ የመሸጥ ሂደት በተለያየ መንገድ የሚጠቀሙበት ሂደት አለ ማለት ነው። እንዳልኩት እንግዲህ በተሻለ እውቀት ወይም ደግሞ በተሻለ ልምድ ደግሞ በመኪና በዘመናዊ መንገድ በዘመናዊ ሂደት በመኪና የመቆፍ የመስበር ወይም ደግሞ ድንጋዩን በርካታ አድርጎ ለመስበር አንዷን በጣም በጣም አየኛለሁ የድንጋይ መስበሪያ መኪና አለ አሉ ከዛ እሱ ያንን ድንጋይ መስበሪያ በሚገባ ይዞ በጣም በርካታ ድንጋዮችን በትንሽ ደቂቃ የማፍረስ ወይም ደግሞ የመፈልፈል ባህሪ አለውና ሀይለኛ የሚሆንበት ሂደት አለ እና በጊዜ ሂደት ይህንን በሚገባ ልትሰባጥረው መጠቀም ይሻላል የሚል እሳቤ ይኖራል ማለት ነው። ምክንያቱም በማህበረሰቡ በዋነኝነት የሚባል የተለያዩ የድንጋይ አይነቶች አሉ ማለት ነው። ለምሳሌ ጥቁር ድንጋይ አለ እንዲሁ ደግሞ ነጣ የሚል አለ የድንጋይ አይነቶች አሉ። የማነው እንደሆነ ብቻ እና እንደ አጠቃላይ ጥሩ የሆነ የድንጋይ የመሰብሰቢያ ሂደት እንግዲህ በዋነኝነት ያው ለአስፓልት ቦታዎች ላይ ወይም ደግሞ ጭቃ ነው የበዛባቸው ቦታዎች ላይ ድንጋይ ነው ያደረጉልኝ። ከዛ ወዲህ ተበረግድ እና ይሄንን ተግባራዊ ማድረግ እና እንደ አጠቃላይ ትልቅ የሆነ የ የዚህ የየየእና አጠቃላይ ትልቅ የሆነ የድንጋይ መሰብሰብ ሂደት ወይም ድንጋይ ማጠራቀም ትልቅ የሆነ ድንጋይ እንዳለ ይላሉ ይላሉ። እንደውም ይገባል ይህ ደግሞ በአጠቃላይ ስንመለከተው ድንጋይ በእያንዳንዱ ቦታዎች ላይ የሚገኝበትም ሂደት አለ። በዋነኝነት ደግሞ በጣም በዳገታማና ገደላማ ቦታዎች ላይ በደምብ

እሺ በጣም ጥሩ፣ እንግዲህ ወደ ቀጣዩ ጥያቄ እገባለሁ ማለት ነው፤ ወደ ጥያቄው ስገባ የህዝብ ማመላለሻ ትጠቀማለህ?? የሚል ጥያቄ ነው። እንግዲህ የህዝብ ማመላለሻ በደንብ በደንብ እጠቀማለሁ ማለት ነው፤ ያው የራሴ መኪና በሚገባ እስከምይዝ ድረስ ያው በተለያዩ ግለሰብ መኪኖች ነው የምንቀሳቀሰው ማለት ነው፤ እንግዲህ ለስራ ጉዳይ አንዳንድ ጊዜ ርቀት ኪሎ ሜትሮችንም የሚሄድበት ሂደት አለ፤ ያን ጊዜ ላይ ያው በተለያየ ሂደት፣ በተለይ በጭነት ተሽከርካሪዎች ላይ በጣም እነሱ ጋር አብረው የሚሄድበት ሂደት አለ፣ ያው ከዛ ጋር ተያይዞ መስራት ሂደት ላይ ብዙ ነገሮችን የማመጣበት ሂደት ስላለ ከዛ ከዛ ጋር ተያይዞ ትልቅ የሆነ የቦታ እና የርቀት መንግስቶችን የማደርግበት ሂደት ስላለ የህዝብ መመላለሻን በደንብ እጠቀማለሁ ማለት ነው፤ እንግዲህ በጊዜ ስንመለከት ወይም ደግሞ በእያንዳንዱ ሁኔታዎች ስንመለከት፣ የህዝብ ማመላለሻ እንግዲህ ሰዎችን በተገቢው መንገድ ሰዎች ወደፈለጉበት ቦታ እንዲደርሱ እና ያሰቡበት ቦታ ይደርሱ በተሻለ መንገድ በተሻለ ዋጋ በሚገባ ሰዎች እንዲንቀሳቀሱና የተሻለ ደረጃ ላይ እንዲደርሱ የሚያደርግ የሆነ የተለያየ እውቀት ያለው የሆነ እውቀት የሚሰጥህ የሚመስል ሂደት ስላለ የህዝብ ማመላለሻንም የሚገዛ" በሚገባ መኪናቸውን ለሕዝብ ያስረከቡበት ሁኔታ ደግሞ፣ ሕዝቡ እንዲገለገልበት አስችሏል በጣም ጥሩ የሆነ ባህሪን ያሳዩበት ሂደት አለ ማለት ነው፤ ይሄንን በተገቢው መንገድ እያደረጉ ያሉ ሰዎችንም ተመልክቻለሁ ማለት ነው፣ የሚገባ ተጠቅሞ ለሰዎች ተደራሽ እያደረጉት ያሉት ሰዎች አሉ ማለት ነው። መኪናውን እና እንግዲህ ይሄ በጣም ብዙም ጊዜ ስናየው፣ በጣም እኔ ራሴ ሳየው ምንድነው የህዝብ ማመላለሻ ቢሆን በጣም ተመራጭነት አለው፣ በርከት ብሎ አንዴ ሰውን አፈስ አድርጎ የመሄድ ሂደት ስላለው፣ ያን ያህል መኪኖች ሲበዙ ጊዜ ሰዓት አጠቃቀም ሂደታችን፣ በጣም የሚባክንበት ሂደት ይኖራል ማለት ነው።"። ይሄንን ደግሞ በተገቢው መንገድ ተረድተን እናውቅ የተሻለ ውጤት ላይ እንዲደርስ የስራችንም ሆነ እያንዳንዱ ሁኔታ ተገቢውን ገር ማድረግ ይኖርብናል ብዬ አስባለሁ፤ ምክንያቱም እያንዳንዱ የእውቀት ደረጃን ተመልክቶ ወይም እያንዳንዱን የሰውን የኑሮ ሂደት ተመልክቶ፣ በጣም መኪና የመብዛት ሂደቱ ጥሩ ይሆናል ብዬ አላስብም፣ ምክንያቱም ሰዎች በዛ ቁጥር መኪናም መንገድ እየተዘጋጋ ብዙ ጊዜ የሚፈጅበት ሂደት ሊሆን ስለሚችል፣ ይሄንን ተገቢውን ሂደት በተሻለ መንገድ ቢሆን መልካም የሚሆንበት ሂደት ይኖራል ብዬ አስባለሁ፣ እና እንደ አጠቃላይ ስናየው፣ ያው የህዝብ ማመላለሻ በደንብ መጠቀም ይኖርበታል ማለት ነው ሕዝቡ፤ መኪና ያለው ራሱ ቢሆን ገና መኪና ጊዜ ከሚፈጅበት ብዙ አመላልሶ አንዴ መውጣት የሚችልበት ሁኔታ አለ ማለት ነው፣ ያው እንደየቦታው ቢለያይም ለማለት ያህል ነው፤ እና እንደ አጠቃላይ ትልቅ የሆነ ልምድ ወይም ደግሞ ትልቅ የሆነ ክህሎት መኖር አለበት ማለት ነው፣ ይሄንን ራሱ በሚገባ ለማስተዳደር፤ እና በዋናነት ያው የሙያዊ ግዴታን መጠቀምም በተሻለ መንገድ ትልቅ ውጤታማ ሊያደርገን የሚችልበት ሂደት ስላለ፣ ይህንንም ተግባራዊ የማድረግ ሂደቱን በደንብ ልናውቀው፣ ልንረዳ የምንችልበት ሂደት ስላለ፤ ይሄንንም ታሳቢ አድርገን በሚገባ የህዝብ ማመላለሻን ተጠቅመን፣ በፍጥነት ወደ ስራችን ሄደን አመሻሽ ላይ እንደዛው ያ የህዝብ ማመላለሻ መጥቶ ቢጠብቀን፣ የተሻለ ውጤት ብናገኝ በጣም ደስ ይለኛል ማለት ነው፤ እና እውነቴን ነው፣ በሚገባ የ ህዝብ ማመላለሻ ስናየው በጣም ልዩ በሆነ ቅንጡ መስሎ፣ አንደኛም ደግሞ ከፍ ብሎ በቃ ከፍ ብሎ ነው የሚመጣው፤ እሺ በጣም ጥሩ።"። እንግዲህ የህዝብ መመላለሻን ስናየው፣ በጣም በርካታ ሰዎችን የመያዝ አቅም አለው፤ ትናንሽ መኪኖችንም ደግሞ ስናይ፣ ያው ያን ያህል አቅም ባይኖራቸውም በመጠኑ የመያዝ ሂደት አለባቸው አላቸው፣ እና ነገር ማድረግ ይኖርብናል ብዬ አስባለሁ፤ ምክንያቱም እያንዳንዱ የእውቀት ደረጃን ተመልክቶ ወይም እያንዳንዱን የሰውን የኑሮ ሂደት ተመልክቶ፣ በጣም መኪና የመብዛት ሂደቱ ጥሩ ይሆናል ብዬ አላስብም፣ ምክንያቱም ሰዎች እና እንደ አጠቃላይ ትልቅ የሆነ ግንዛቤ እንዲኖረን የሚያደርግበት ሂደት አለ ማለት ነው፤ እና ይሄን ይመስለኛል።

እሺ በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው ወደ ቀጣይ ጥያቄ መጥቻለሁ። እንግዲህ ጥያቄውን ስንመለከተው በጀት ታስተዳድራለህ የሚል ጥያቄ ነው በጣም ጥሩ ጥያቄ ነው። እንግዲህ ያው በጀት እንግዲህ በሚገባ አስተዳድራለሁ ማለት ነው። ለ ስራዬ ወይም ለገባሁበት የንግድ ሂደት ውስጥ በሚገባ የሚያስፈልገውን በጀት አመቻችቼ በጀት የምዘጋበት ሂደት አለ ማለት ነው። በአንዴ የምዘጋበት ሂደት አለ ከዛ በጊዜ ሂደት ደግሞ የቢዝነሱ የንግዱ ሂደት እየተለጠጠ በሚሄድበት ሂደት ደግሞ በሚገባ እያስተካከልኩ እያስተካከልኩ ማስተካከል ያለብኝን ነገር እያሻሻልኩኝ የምሄድበት ሂደት አለ ማለት ነው። እና በጀት እንግዲህ የለኝም። የትኛውም የስራ ሂደት ጥሩ የሚባል ነገር ነው ያው ያው በሚገባ ገንዘብ ስራን አይፈጥርም ይባላል። እና ያው ብዙም ጊዜ ስራ ነው ገንዘብን የሚፈጥረው ይሄ ያለው እውነታ ቢሆንም ግን ገንዘብ ያው በተወሰነ መንገድ እጃችን ላይ እንደ እርሾ ቢኖረን መልካም ነው ብዬ አስባለሁ። መነሻ ትሆነናለች እና እና በሚገባ የተወሰነ ነገር ካለችን በሚገባ በሷ ተሞርኩዘን ወደ ተሻለ ነገር የምንወጣበትም ሂደት ስላለ ይሄንን ታሳቢ ማድረግ ይኖርብናል ብዬ አስባለሁ። እና ከዚህ ጋርም ተያይዞ የተሻለ የሙያ ክህሎትን ማዳበር ወይም ደግሞ ትልቅ የሆነ አመለካከትን ማዳበር በተሻለ መስክ ላይ እንድንሰማራ የሚያደርገን ሂደት ስላለ ይህንንም ታሳቢ ማድረግ ይኖርብናል ማለት ነው። እያንዳንዱን የእውቀት ይሄ ደረጃ ደግሞ ማሳደግም ሆነ ትልቅ ብልህነት የሚሆንበት ሂደት አለ። እንግዲህ ያው ስለ ንግድ ስናወራ እንግዲህ በበጀት በኩል ስናይ ያው ገንዘቡ ሳይኖረን ሲቀር ምንድነው አንዳንዴ የሚያስቸግረን ትልቁ ችግር ሆኖ የምናየው ትንሿን ገንዘብ ለማግኘት ያለው ትግል ማለት ነው። እሷ በጣም ከበድ የሚልበት ሂደት አለ። እሷ ደግሞ በጊዜ ሂደት በርሾ መልክ ካገኘናት ወይ ደግሞ ሰርተን ካመጣናት ትልቅ የሆነ የሞያ ክህሎት ላዳብርበት ሂደት አለ ማለት ነው። እና ይሄ ደግሞ በልያ በጣም ትልቅ ትልቅ የሆነ የ የእያንዳንዱ የሙያ ዘርፍ ሂደትን በተገቢው መንገድ የምናይበት እውነት አለ እና የእያንዳንዱን የእውቀት ደረጃ ደግሞ በከፍተኛ ሁኔታ መመርመርና መረዳት የሚኖርብን ይመስለኛል። እንዳጠቃለይ እና ይህንን በተገቢው መንገድ ከደረግን እያንዳንዱን ሂደት ልዩ የምናደርግበት ሂደት አለ ማለት ነው። እና በምክንያት ነው ምንም ነገር ሊሆን የሚችለው እና የበጀትም ሂደት መቼ ሊያስፈልግ እንደሚችል አናውቀውም? ማለት ነው። ምክንያቱም ለምሳሌ አንዴ እንኳን ወደ ቢዝነሱ ገብተን ወይም በተወሰነ መንገድ በስህተት ብንከስር ተመልሰን ኪሳራችንን አውቀን አምነን ወደተሻለ አካሄድ ለመሄድ ስናስብ ገንዘብ የለኝም የሚለው ወገብ ይቆረጠል። በቃ እና ይሄ ደግሞ በጣም ገንዘብ ጋር ያለውን ገንዘብ ልክ እንደ አሁን አምላኬ ይሄ የሚሆን እዚህ ጋር መኮን የለበትም ማለት ነው። ምክንያቱም ከገንዘብ ጋር ተያይዞ ከበጀት ጋር ተያይዞ ትልቅ የሆነ ችግር የሚፈጠርበት ሂደት አለ ማለት ነው። በጀት የለም በጀት የለም የሚባልበት ሂደት አለ። አንድ ሰው ለመስራት ሰራ ሲባል እና ያው በጀትን የሚፈጥረው ሰውየው ነው እንጂ በጀቱ እራሱ ተፈጥሮ አይመጣም። እና ይሄንንም ከግንዛቤ መክተት ይኖርብናል ብዬ አስባለሁ። እንግዲህ እንደ አጠቃላይ ይሄን የበጀት የማስተዳደር ሂደትም በሚገባ ማስተዳደር ሂደት ይኖርብናል ገንዘብ ስላለ ብቻ ዝም ብለን አንረጨውም። እንዲሁ ደግሞ ገንዘብ ስላነሰንም ከመጠን በላይ የማይሆን ስተቶችን አለመስራትም ትልቅ የሆነ ጥንቃቄ ልናደርግ የምገባ ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይህ የ ንግ አድራሲ የሚለው ወይም ደሞ እያንዳንዱ የንግድ ንግድ ሂደቶችን በደንብ ልናይበት የምንችልበት ርዕስ እንደመሆኑ መጠን እንግዲህ ያው ስለ በጀት እና ስለ የማስተደዳሩ ሂደት በደንብ ያየን ይመስለኛል። እና ያው እንደው በአጠቃላይ ያህል እንግዲህ ማንኛውንም ስራ ለመጀመር ስናስብ በፍጥነት እኛ የሚታየን ገንዘቡ ኬት ይመጣል የሚለው ነው ያ ደግሞ ስህተት ነው ማለት ነው። ምክንያቱም ገንዘቡን በጊዜ ሂደት የምንፈጥረው ይሆናል። እኛ በራሳችን እየሰራን እና ይህን ነገር በደንብ ታሳቢ ማድረግ ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ አመሰግናለሁ የሚለውን ሂደቱን ደግሞ ጥሩ የሆነ

እሺ በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው እንግዲህ ጥሩ ጊዜ እያሳለፍን ነው እያንዳንዱ ሂደት እንግዲህ መልካም የሆነ ሂደትን እየተመለከትኩበት እገኛለሁ ማለት ነው። እንግዲህ ወደ ጥያቄውም ስንገባ የትኛውን ወቅት ትወዳለህ የሚል ጥያቄ ነው በጣም ደስ የሚል ጥያቄ ነው በነገራችን ላይ በጣም ልዩ ልዩ የሆኑ ጥያቄዎች። እየደረሱኝ ነው በጣም ተመችቶኛል ማለት ነው። እንግዲህ ያው ወጥቶቹን እንግዲህ ስንመለከት ያው በአገራችን አራት አይነት የወቅት አይነቶች አሉ። እንግዲህ ያው ወቅቶቹንም ስንመለከት በጋ በልክ እና ክረምት እና ጸደይ የምንለው ወራት አራት አይነት በሀገራችን ያሉ ወቅቶች አሉ ማለት ነው። እንግዲህ ያው ከመነሻው ስናይ ከ በጋው ስናይ ያው ከበልጉ ያው ዝናብ ጠፍቶ ጠፍቶ ወይም የሚመጣበት ሂደት ነው። ከዛም መር የምንለው ወይም ደግሞ ክረምት የምንለው በጣም ሀምሊና ነሀሴ ማለት ነው በጣም ከባድ ዝናብ የሚዘንብበት ሂደት አለን። ከዛ በመቀጠል ጸደይ ምላት ወይም መስከረም ላይ ፏ ሁሉ ነገር ፏ አበባው ፏ ሁሉ ነገር የሚያምርበት ሂደት ይኖራል። ከዛ ደግሞ በጊዜ ሂደት ደግሞ ወደ ጥቅምት ምናምን አካባቢ ላይ አዝመራው ደግሞ ጎምራት የሚሄድበት ሂደት አለ። ስለዚህ ታህሳስ ላይ ወይም ደግሞ በጋ የምንለው ጊዜ ላይ ታሳስጠራ አካባቢ ላይ በጋ የሚወጣበት ሂደት አለንና አራት አይነት እንዳልኩት ወቅቶች አሉ ማለት ነው። እና ከእነኚህ ወቅቶች ጋር ተያይዞ በጣም ደስ የሚለኝ ወቅት ምንድነው? የትኛው ነው ከእነኚህ ከአራት ወቅት ወይ የትኛው ወቅት ነው በመጀመሪያ መጀመሪያ ተርያ ትልቁ ደስ የሚለኝ ወቅት መስከረም የምትባለው ወቅት ነች ማለት ነው። ምክንያቱም ትልቅ የሆነ የመልከ አምድር አቀማመጥም ሆነ እያንዳንዱን ሁኔታዎች በከፊልም ሆነ ከምለው በላይ የሚያምርበት ሂደት አለ ማለት ነው። እያንዳንዱ የእውቀት ደረጃ ወይም ደግሞ የልምድ እያንዳንዱ መስክ ላይ የተሰማሩ ሰዎች በሚገባ ከስራቸው ለቀው ወደ የቤተሰቦቻችን የሚገቡበት ሂደት ይኖራል ማለት ነው። የሚያድሩበት ሁኔታም ያው በሚገባ ትቀርላቸዋለህ ማለት ነው። ወደ ቤተሰብ ጋር ሄዶ ማሳለፍ እና እያንዳንዱ ሂደት ወይ እያንዳንዱ እውነት ከሰላዩ ጀርባዎች የሚታይበትንም ሂደት በደንብ ተረተር እናውቃለን። ማየት ይኖርብናል ማየት ይኖርብናል። እያንዳንዱን የወቅቶች ሂደት ስንመለከት ያው እንዳልኩት እንግዲህ መስከረም ያልኩበትም ትልቁ ምክንያቴ አበባዎች በደንብ የሚፈነጥቁበት እያንዳንዱ የአዝመራ ሂደት የሚያብብበት እና የሚያጌጥበት የሚያምርበት ሂደት ስላለ እንዲሁም ደግሞ የማይታዩ የአበባ ሂደት ለምሳሌ የአበባን ብንመለከት በአገራችን ለመጀመሪያ ጊዜ ብቻ ነው የምበለው በሌላው አለም እንደውም ጭራሽ አትበቅልም ማለት ነው። ይሄ እንግዲህ አሁን አስቡ። ንቦቹ ምን ያህል ደስታ እንደሚሰማቸው። በዚህ በአደባባይ ሄዱትና እንግዲህ መስከረም ወር ላይ ወይም ደግሞ ጸዳይ የምንላት ወቅት በጣም በጣም በጣም ከምለው በላይ ደስ የምትል ጊዜ ነች ማለት ነው። ምክንያቱም ሁሉ ነገር ጭቃ ብላ ቦክቶ በቅቶት እያደረግን የምናይበት ሂደት ይኖራል። ባልነው የአንዳንዱን የእያንዳንዱን ቪዮሎጂ ነው። እና እያንዳንዱን የክህሎት ሂደት በተገቢው መንገድ ከተጠቀመ የተገቢው እና እንደ አጠቃላይ ይህን ይመስላል ማለት ነው። የጊዜ ሂደቱም የ እና እንደ አጠቃላይ የምናይበት ሂደት ይኖራል። እንግዲህ ያው ከመስከረም ጋር ተያይዞ እንግዲህ በጣም ደስ የሚለው ያው ንቦች በደንብ አበባቸውን የሚቀስሙበት እንዲሁ ደግሞ ማር የሚሰሩበት ሂደት ማለት ነው። መስከረም ወደ ባለቂያው አካባቢ ላይ በጣም ደሮ ማር ማግኘት ይቻላል ማለት ነው። የሚለውን እያንዳንዱን የህንድ ፍን ምክንያቱም እና እያንዳንዱን የስራ ሂደትም ግንዛቤ ውስጥ ከተን በሚገባ የበአሉንም ሂደት መመልከት እንችላለን ማለት ነው። የጸደይ ነው የመስከረምን እና ያው ፀሬ ደስ የምትለኝ እንዳልኩትም ያው ከዘመን መለወጫ ጋርም ተያይዞ ሁለት በዓሎችም ገባሽና መስቀል የተደራረቡባት ወር ስለሆነ በጣም ደስ የሚል ሂደት አለው ማለት ነው። እንደ አጠቃላይ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው ሙዚየም መሄድ ትወዳለህ የሚል ጥያቄ ነው። በጣም ጥሩ እንግዲህ ሙዚየም በጣም በጣም ደስ የሚለኝ ነው ግን እስካሁን ድረስ የትኛውም የሙዚየም ቦታ ላይ ሄጄ አላውቅም ማለት ነው። ግን በጊዜ ሂደት በደንብ ማየት እና መዝናናት የምወድበት በጣም ውስጤ የሆነበት ሂደት አለ ያው በጊዜ ሂደት እንደሚሄድ ደግሞ ሙሉ እምነት ሙሉ ተስፋ አለኝ ማለት ነው። እንግዲህ የሙዚየም መሄድ እንግዲህ ሙዚየሞችን ስንመለከት በጣም ነው ሀገራችን በርካታ ሙዚየሞች በጣም ልዩ ልዩ የሙዚየም ቦታዎችም አሉ። እነሱ እነሱን በጣም በጣም በጣም ተዘዋውሬ ማየት እፈልጋለሁ ማለት ነው። በጊዜ ሂደት ያው ይሄንንም በደንብ እንደማደርገው እርግጠኛ ነኝ እና በጊዜ ሂደት ተንቀሳቅሽ ጥሩ የሆነ እንቅስቃሴ ሂደት የማደርግባት ሂደት ይኖራል ማለት ነው። እና እያንዳንዱን የ የግል ወልጄ በላቸው እንደው እያንዳንዱን የደስ ያስ የሚሉ የሙዚየም ቦታዎች እንዳሉ ሁሉ እንደዛውም ጥሩ የሆኑ ሰዎችም አብሯቸው ይኖራሉ ማለት ነው። የሚሰሩትን ነው ወይንም እያንዳንዱ ያሉ ስር የሚለውን ወይም ደግሞ እያንዳንዱን የሙዚቃ የተለያዩ ቦታዎችን ለምሳሌ የተለያዩ እንደው የቤት የቆመጡ ሙዚቃ ሽረር ምንድነው? አይቼው ወይንስ እኛ ናቸው አላቸው። እና በአጠቃላይ ያንን የሙዚየም መሄድ ወይንም ደግሞ የሙዚየሙ ሂደት በተገቢው መንገድ በመረዳትና ማወቅ ይኖርብናል ብዬ አስባለሁ። እና እንግዲህ ሙዚየም መሄድ በደንብ ደስ የሚለኝ ሂደት አለና ይሄንን ደግሞ በተገቢው መንገድ የማከናውኑበት ሂደት አለ ማለት ነው። እና በጊዜ ሂደት በደንብ ለመህድ ሙሉ ዝግጅት ከተወሰነ ጊዜ በኋላ የማደርግበት ይሆናል ማለት ነው። እያንዳንዱ ይሄ ሙዚየም እንቅስቃሴ ሲኖር እንግዲህ በጣም ብዙ ሊጎበኙ የሚችሉ ወይም ሊታይ የሚችሉ ነገሮች አሉ ማለት ነው። እነሱን በተገቢ መንገድ ማየት መገምገም እና ምን አይነት በሀገራችን ቅርስ እንዳለ ራሱ ይህንንም በደንብ መገምገም የተሻለ ይሆናል ብዬ አስባለሁ። ለማንኛውም ነገር እና ጥሩ የሆነ የ የምክክር ሂደትም ሊሆን ይችላል። እያንዳንዱ የስራ ባልደረቦች ሂደትም አብሮ የመሄድ ይዘት ሊኖር ይችላል። እና እያንዳንዱ ሂደቶች በጣም በተሻለ መንገድ ገቢ ልናገኝባቸው እና ጥሩ ሊሆን የሚችል የተሻለ ውጤት ላገኝባቸው የምንችላቸውን የስራ ሂደቶችንም ከዚህ ጋር የምታይዘው ትልቅ ግንዛቤ ያለው ሂደቶችን መስራት ይኖርብናል ብዬ አሽባለሁ። እና እንደ አጠቃላይ ጥሩ ምልከታ እና ጥሩ ወሳቤ ሲኖረን የተሻለ ውጤት ልናመጣ የምንችልበት ሂደት አለ። እና እንደ አጠቃላይ ደግሞ የእያንዳንዱ የሙያ ዘርፍ ወይም ደግሞ እያንዳንዱ የ እዚህ የ ሙዚየም ላይ ስንመለከት እንግዲህ ለሀገራችን በጣም በጣም ትልቁና ዋነኛው ገቢ የሚደረግበትን ደግሞ ገንዘብ በጣም በብዙ ሚሊየን ብር የሚገባለት የሚገባበት ሂደት አለ ማለት ነው። ከተለያዩ ከውጭ አለም ሀገራት ለጉብኝት የሚመጡ ሰዎች ስለሚኖሩ በጣም ትልቅ የሆነ ገቢ ሀገሪቷን የምታገኝበት ሂደት አለ ማለት ነው። በሙዚየም እና ትልቅነት ደግሞ የሆነ የኢትዮጵያ ለምሳሌ የተለያዩን ሙጫ አይነት ለምሳሌ በርካታ ቦታዎች ያሉኝ ሙዚየም በጣም የአሰራር ሂደታቸው በጣም ልዩ የሚሆንበት በዛ ላይ የሚደረጉ ህዝቦችን በጣም የሚታይበት ወይም የድሮ ህዝቦች በጣም በተገቢው የሚያዩት ስራ ለኛም ለሆነ ለማንኛውም የኢትዮጵያ ወጣት ሊሆን ይችላል ጥሩ የሆነ ግንዛቤን ሊፈጥር የሚችልበት ሂደት አለ ማለት ነው። የዚህ ሙዚየም ሂደት ማለት ነው። እና አንደ አጠቃላይ እያንዳንዱ የሙዚየም ሂደትን በሚገባ ከጊዜያት በኋላ ጠንቀሳቅሼ ለመጎየኝነት ትልቅ አላማ አለኝ ወስኛለሁ ማለት ነው። እና በጊዜ ሂደት ነው ያው ይሄ ነገር ሊደረግ የሚችለው በአንዴ ተነስቼ ላድርግ ብለህ ያው አቅሜ የማይፈቅድበት ሂደት ሊኖር ይችላል ማለት ነው። እና ደግሞ በሚገባ ጥሩ የሆነ የእንቅስቃሴ ደስ ሊኖረኝ ይችላል ብዬ አስቡኝ አስቡብኝ ነው። እና እና እያንዳንዱን የእውቀት አድማስ ማስፊያ ወይም ደግሞ የእውቀት መገንቢያን መንገድ እንዴት ችዬ እንዴት ልገብ? እና እንደ አጠቃላይ ትልቅ የሆነ የገንዘብ ፈንድ አርጊያለው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት ያው እንግዲህ ወደ እያንዳንዱ ሂደት ስንመለከታቸው ብዙ ነገሮችን በጣም የተመቹኝ ነው። ጥያቄዎቹ እንግዲህ ስናየው ጥያቄውን የደንበኛ እርካታ ታስተውቃለህ የሚል ነው። የደንበኛን እርካታን ታሳውቃለህ የሚለው በደንብ በደንብ ደንበኛ እንግዲህ ይሄ ለኛ አምባሳደርችን ነው ማለት ይቻላል ማለት ነው። ምክንያቱም ደንበኛ ሲኖር ነው በሚገባ ግዢ የሚፈጸመው እና እኛም ደግሞ በሚገባ ስንሰራ ነው ደንበኛ የሚመጣው ማለት ነው። እና ዞሮ ዞሮ የአንድ ሰንቲም ሁለት ገጽታ ነን ማለት ነው። ደንበኛና ሽያጭ በልሙያዎች ማለት ነው እያንዳንዱን ሂደት የሚገናኙበት ሂደት ልዩ በሆነ ሂደት ላይ የመገናኘት ሂደት አላቸው። እና ይሄ ደግሞ በጣም በጣም ትልቅ የሆነ ጥሩ የሚባል የደንበኛ የአያያዝ ሂደትም ልናይ እንችላለን ማለት ነው። እና በዋናነት ደግሞ እያንዳንዱ ስራ ስናየው ትልቁ የእያንዳንዱ እርካታ ወይም የእያንዳንዱ የማሰብ ሂደትም ሆነ የማስተዋል ሂደት ትልቁ ግንዛቤ ሲኖረን ትልቅ የሆነ ምልከታንም እናያለን ማለት ነው። እያንዳንዱ እንቅስቃሴንም ስናይ የሚገባ እናያለን ማለት ነው የደንበኛን እርካታ ደግሞ በጣም ማየት ያለብን ከምን አንፃር ነው። ከምናይበት የ የስራ አንፃር እንግዲህ በዋነኝነት እያንዳንዱን የምንሰራውን ስራ ተገቢውን የሆነ እቃችንን ጥራት ያለው መሸጥ አለብን እንዲሁም ደግሞ ታማኝነትን በደንብ ማፍራት ይኖርብናል ማለት ነው። እንግዲህ ታማኝ ከሆንን ለሰዎች ተስማሚ የሆነ ሂደትን ካመቻቸን በጣም በብዙ መንገድ የተሻለ ገበያ ሊኖረን ይችላል ማለት ነው። እነኝን ደግሞ በሚገባ ከተጠቀምን በጥንቃቄ ከተጠቀምን ብዙ ነገሮችን መቀየር እና ብዙ ነገሮችን የማስተዋል ሂደት ይኖረናል ማለት ነው። እንግዲህ ያው ደንበኛ እንግዲህ የሚፈልገው ጥሩ የሆነ ለምሳሌ ከአታክልት ወይ ብሆን ጥሩ አታክልቶች የተበላሹ ያልሆኑ እንዲሁም ጣፋጭ የሆኑ ጣዕማቸው መዓዛቸው ጥሩ የሆነ አታክልቶችን ስናቀርብለት በማንኛውም ዋጋ የመረከብ ሂደት ይኖረዋል ምክንያቱም ከጥራቱ አንፃር ማለት ነው። እኛም ጥራት ያለው ነገር ስንይዝ ያው ዋጋ ብንጨምርም በምገባ ሰዎች የሚረከቡን ሂደት ይኖራሉ እና ይሄ ሰው የደንበኞቻችንን እርካታ ወይም የደንበኞቻችንን ፍላጎት ማሟላት ነው ከእኛ የሚጠበቀው ማለት ነው። እንግዲህ ይሄንን ካደረግን የተሻለ ገበያዬ የተሻለ እውቀት የተሻለ ልምድ እናገኛለን ማለት ነው። እንዲሁ ደግሞ የተሻለ ደንበኛ እየበዛልን የሚሄድበት ሂደት ሲኖር እኛም በጣም ቢዚ እየሆንን ስራው በጣም ጥሩ እየሆነ የሚመጣበት ሂደት ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ ትልቁን ቦታ የሚይዘው የእያንዳንዱ የሙያ ሂደት በዋነኝነት ትልቁን የአመለካከት ሂደት ለውጥ ልናመጣበት እንችላለን ማለት ነው። ምክንያቱም በጣም ብዙ ሰዎችን እየሳብን ስንሄድ ለካ እኛ በጣም ሀይለኛ እንደሆነና ጎበዝ እንደሆንን በደንበኛ እያየን በኩል ራሳችንን የምንገመግምበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይሄ ደግሞ ዋሳኝ የሆነ የስራ ግብአት ነው ማለት ነው። እንግዲህ ደንበኛ በሚገባ መያዝ እና በመቀጠል ደግሞ እያንዳንዱን የደንበኛ አያያዝ ጋር ሲንጨምረው በዋነኝነት ትልቁን እውቀት ልናገኝ የሚችለው ደግሞ በእያንዳንዱ የስራ ሂደት ውስጥ የተሻለ እውቀት እና የተሻለ ልምድ ያላቸውን ሰዎች በሚገባ ስንጠይቅ እና እንዲሁም ደግሞ ያላቸውን የህይወት ትምህርትም ሆነ እያንዳንዱን እውቀት በሚገባ ከእነሱ ስንረዳ አንዳንዱን ነገር ማወቅና መረዳት እንችላለን ማለት ነው። እንዲሁም ደግሞ በጣም ትልቅ ወሳኝ ይሄን ወሳኝ ነገር ብለን የምናየው ምንድነው? በዚህ እኛ በተሰማራንበት መስክ ላይ የተሰማራ ሰው ብዙ አመት የቆየውን በሚገባ መጠየቅ ማለት ነው። ምክንያቱም ቶሎ ብዙ አመት ሲከስርበት የከረመውን የቆየበትን ጊዜ እኛ በአንድ ሰዓት ውስጥ መስማት እንችላለን እና ይሄ ደግሞ በጣም ለእኛ ከሚታሰቡ በላይ ትልቅ የሆነ ጥቅም ይሆናል ማለት ነው። ጥቅሙ በጣም ምርጥ ይሆናል ማለት ነው። ምክንያቱም ያ እሱን የከሰረበትን ጊዜ የመፍጀት ሂደት ሳይሆን በጣም ከዚያ ጥንቃቄ የምናደርግበት ሂደት አንድ ሸክም ማውረድ እንደማለት ነው ብዬ ነው የማስበው። እና እንደዚህ አይነት ሂደቶችን ከግንዛቤ ውስጥ ከተን በሚገባ እውቀትን ተላብሰን ብንሰራ የተሻለ ውጤት እናመጣለን ብዬ አስባለሁ እና ደንበኛ በሚገባ በክብር መያዝ ይኖርብናል ማለት ነው

እሺ ኧ በጣም ጥሩ። እንግዲህ ወደ ቀጣዪ ጥያቄ እገባለሁ ማለት ነው። እንግዲህ በእያንዳንዱ ሂደት ጥሩ ሂደቶችን እያሳለፍኩበት ያለውበት ሁኔታ አለ። በጣም ተመችቶኛል፣ በጣም ጥሩ ነው ማለት ነው። እንግዲህ ያው ወደ ጥያቄውም ሲገባ ምን አይነት ቦርሳ ትጠቀማለህ? የሚል ጥያቄ ነው። እንግዲህ የምጠቀመው የቦርሳ አይነት ያው በሚገባ ለ ብዙን ጊዜዬን የምጠቀመው የልብስ መያዣ ሸንቀጥ ያለች፣ መካከለኛ፣ ለፒሲ የምትሆን ነች ማለት ነው። በሚገባ እሷን ነው ሚይዘው አንዳንዴ ነው ሚይዛት። እሷንም ለስራ ቦታ ሲሄድ። ያው አንዳንዴ አለመመቻቸት ሂደት ሊኖረው ስለሚችል ኧ እሷን በሚገባ የማረግበትም፣ የሚዝበትም ሂደት አለ ማለት ነው። በዋነኝነት ደሞ ይሄንን የማረግበት ሂደት ትልቁ ምክንያት የተሻለ ለውጥም ነው ወይን ደሞ የተሻለ ግንዛቤ እንዲኖረኝ የተለያዩ ሊያስፈልጉ የሚችሉ ለምሳሌ ልብሶችንም እንደዛው ምለብስበት ሂደት አለ። እንዲሁ አንዳንዴ መጽሐፎችን የምይዝበት ሂደት አለ። ስራ ቦታ ላይ አንዳንዴ ትንሽ አስቸጋሪ በሚሆንበት ሂደት ወይም ደሞ ቀዝቀዝ በሚልበት ሂደት ኧ የነኛን መጽሐፎች አውጥቼ በጣም አይምሮዬን እንዳድስ፣ የማድስበትን ሂደት ምጠቀምበት ሂደት አለ። እና ይሄ ደግሞ በጣም ለኔ ትልቅ ትልቅ ቦታ ነው ማለት ነው። እያንዳንዱን ነገር ስናይ የተሻለ እ ማረግ እንችላለን እና በብዙ መንገድ እ ማስተካከል ያለብንን እናስተካክላለን። እ እንግዲህ ያው የተሳሳትነውንም እናርማለን ማለት ነው። በብዙ መንገድ ማየት እንችላለን ማለት ነው። እንግዲህ የቦርሳውንም ሂደት ስናይ ብዙ ቦርሳዎች አሉ። ለምሳሌ የህፃናት ቦርሳዎች ትናንሽዬዎች አሉ። እንዲሁ ደሞ የዋቂዎች የምንላቸው እንደዚህ የተለያዩ ብር መያዣ ሊሆን ይችላል። ወይም ደግሞ የተለያዩ ልብስ መያዣዎችም መካከለኛ ሸንቀጥ ያሉ ይኖራሉ። እንዲሁ ደሞ ተለቅ የሚል ተለቅ ያለ ቦርሳ በጣም በርካታ ልብሶችን ሊይዝ የሚችል ቦርሳም ይኖራል ማለት ነው። እንዲሁም ደግሞ የእያንዳንዱ የቦርሳ ሂደት ወይም ደግሞ የሚያስፈልገን የቦርሳ ሂደትን ኧ ተያይዞ በጣም ትልቅ የሆነ የቦርሳ አያይዝ ሂደት ይኖራል ማለት ነው። ለምሳሌ ተማሪዎችን ስንመለከት ለደፍሰራቸው ምርጥ የሚሆነው ወይም ደግሞ ለምቹ ወይም ተከቶ አሪፍ በሆነ መንገድ ሁሌ ሚያዥበት ሂደት ይኖራል ማለት ነው። ይሄንን ደሞ በተገቢው መንገድ ስትጠነው ደስ የሚል የልብስ የመያዣ ሂደት አለው ማለት ነው። እና ይሄንን በዋንኛነት እያንዳንዱን ኧ ስራ ለመስራትም ሆነ እ በሚገባ ተግባራዊ አርግቶ ለመቀጠል ትልቅ የሆነ እውቀት እንዲኖረን የሚረግበት ሂደት አለ። እና እንደ አጠቃላይ ኧ ትልቅ የሆነ ኧ የሙያ ክህሎት ሲኖረን እንግዲህ ኢ ለያንዳንዱ ሰዎች ትልቅ የሆነ ለውጥ ይኖራል ማለት ነው። እ ወዲያው እ ቦርሳዎች የሚሰፉበትና በደንብ ለሰዎች ሊደርሱ የሚችሉበት ሂደት በተለያየ መንገድ ቢኖርም። እ አንዳንድ ቦርሳዎች በጣም ኧ ብዙ ጊዜ ሚቆዩ ቦርሳዎች አሉ። በጣም ጠንካራ ቦርሳዎች ማለት ነው። እና እነኚ እነኚን ቦርሳዎች እንግዲህ በተገቢው መንገድ ከ ናቸው ትልቅ የሆነ የ እ ጊዜ መቆየት ባሀሪ አላቸው። ለምሳሌ ልጆች ቦርሳዎችን ስናየው በቀላሉ ወዲያው የሚቀደዱ ናቸው። እና አርቴፊሻል የሆኑ ወይም የሚረጉ ናቸው ማለት ነው። እንግዲህ ተለቅ ያሉት ደሞ ጥሩ የሆነ ገቢን እ ሰው ብዙም ጊዜ ሚገዛቸው ስለሆነ ዋጋቸውም ወደድ ይላል። እነሱም ጥራት ያላቸው ናቸው ማለት ነው። እነኚ እቃዎች ማለት ነው። እንደ አጠቃላይ በብዙ መንገድ ስንመለከት ደሞ እያንዳንዱ የእቃ ሂደትን ስናይ እ በዋነኝነት እ እኛ ልንጠቀምባቸው ምንላቸው ወይም ደሞ ልንገለገልባቸው ምንችላቸውን በጣም በርካታ ነገሮችን እ በተገቢው መንገድ ያየንና የተረዳን የምንቀሳቀስበት ሂደት አለ ማለት ነው። እና ይህን እ ታአስመልክተው በጣም በልዩ ሁኔታ ኧ እያንዳንዱን እ ኧ እ ጊዜ ኤ አካሄድ ወይም ደግሞ የእያንዳንዱን የእውቀት አካሄድ ኧ ኧ ሚገባ ስንጠቀመው ጥልቅ የሆነ ውጤት የምናገኝበት ሂደት አለ ማለት ነው። እና እንዳጠቃላይ ልዩ የሆነ የቦርሳ አጠቃቀም ሂደታችን ወይም ደግሞ ቦርሳን በሚገባ ኧ ስንይዝ የተሻለ እ አርግተን በደንብ በእጃችን ይዘን እንዳይቆሽሽም ሆነ ሲቆሽሽም ማጠብ ሊሆን ይችላል። እንዳይገነጠልም ጥንቃቄ አርግተን እ ስንቀሳቀሰስ ያው ለብዙ ጊዜ ሊቆይልን ይችላል እ ማለት ነው። እንዳጠቃላይ እንግዲህ ከብዙ በጥቂቱ ያው የቦርሳንም ሂደት እ እውነቱን በደንብ የገለጽኩበት ሂደት አለ። እንዳጠቃላይ ይህን ይመስላል ማለት ነው። ስንመለከተው የቦርሳውን ሂደትደ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ተመልሻለሁ ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከተው እንግዲህ የቤት ውስጥ ወይስ በውጪ መሆን ትመርጣለህ ይሄ ጥያቄ ነው? በጣም ጥሩ እንግዲህ ያው እኔ ብዙም ጊዜ ከስራ አንፃር ያው ብዙ ጊዜ ወደ ውጪ ባዘወትርም ቤት በምመለስበት ጊዜ ግን ቤትም መቆየት በጣም ደስ ይለኛል ማለት ነው። ቤት ውስጥ ብቻ እንቅስቃሴ ባደርግ በጣም ትልቅ የሆነ ደስታ ይሰማኛል ማለት ነው ያው ግዴታ መውጣት ምናምን ያን ያህል ስሜት አይሰጠኝም ማለት ነው። እና እንግዲህ ያው ቤት ውስጥ የምቆይበትም የተለያዩ ምክኛቶች ይኖሯል ለምሳሌ የተለያዩ ከቤተሰብ ጋር መጫወት መነጋገር ማወራት ሊሆን ይችላል። እና ብዙ ጊዜ ስራ ቦታ ላይ የማሳልፍ ሂደት ስላለ እና አንዳንድ ጊዜ ላይ አመሻሻ አመሻሻ ላይ ነው። ወደ ውጪ መውጣት ደስ የሚለኝ እና ያው ያ ጊዜ ላይ ከጓደኛዬ ጋር በጣም በደስታ የምንቀሳቀስበት ሂደት አለ። ያ ያ ጊዜ ላይ እንግዲህ ጥሩ የሆነ ሂደት አለው ማለት ነው። እንግዲህ በቤት ውስጥ ወደ ወይስ ወደ ውጭ የሚለው በሚገባ አንዳንድ ጊዜ የማዞተር በይበልጡ ወደ ቤት ውስጥ ነው መቆየት የማዘውትረው እና በተወሰነ መንገድ ደግሞ ወደ ውጪ የማዘውትርበት ሂደት አለ ማለት ነው። እና እንደ አጠቃላይ ትልቅ የሆነ የግንዛቤ ሂደትም ሊኖር ይገባል ማለት ነው። በዋነኝነት ትልቁ እና መሰረታዊ የሚባለው የግንዛቤ ሂደት በእያንዳንዱ ትልቅ የሆነ የእውቀት ደረጃ የምናውቀውን ወይም ደግሞ የተረዳነውን ነገር በከፍተኛ ደረጃ ልናውቅና ልንረዳ እንደቻልነው ሁሉ እያንዳንዱን ደግሞ እውቀት የምናይበት ወይም ደግሞ የተሻለ ልምድ የምናገኝበት ሂደት አለ ማለት ነው። አንደ አጠቃላይ ደግሞ የእያንዳንዱ የእውቀት ደረጃ እና የእውቀት ሀብት ደግሞ በጣም ልዩ የሚያደርግበት ሂደት አለ ማለት ነው። እና እያንዳንዱ የሚገባውን ሂደት ደግሞ የስራውን ሂደት በተገቢው መንገድ ስንጠቀም ወይም ደግሞ ለዛ አስፈላጊነት በጣም ታትረን ስንነሳ የተሻለ እውቀት እና ልምድ እንዲኖረው የማድረግ ጥበብን በደንብ መላበስና ማወቅ መረዳት ይኖርብናል። ብዬ አስባለሁ ከዚህ ጋር ተያይዞ ትልቅ የሆነ የአመለካከት ለውጥም ሲኖረን በሚገባ ሁሉ ነገር የመቀየር ሂደት ይኖረዋል ማለት ነው። እና ቤት ውስጥ የመቆየት ሂደት በተወሰነ መንገድ እቆያለሁ ለምሳሌ ቤቴን የማጸዳበት ሂደት አለ ሰዓት አለ እንዲሁ ደግሞ የምወለውልበት ሂደት አለ። በሚገባ ምግብ የማመስልበትም ሂደት አለ ያንን ምግብ ካበሰልኩ በኋላ በሚገባ ወደ ለምሳሌ አብስዬ ምግብ ያው እንጀራ ምናምን ለመግዛት ወደ ውጪ ልወጣ እችላለሁ ያ ጊዜ ላይ ወደ ውጪ ወጣ ብዬ ገዝቼ ዘና ብዬ የምመለስበት ሂደት አለ ማለት ነው። እና ምግቤን የምመገብበት ሂደት አለ ማለት ነው እና በብዙ መንገድ ያው እንቅስቃሴ የማደርግበት ሂደት አለ ማለት ነው። እንደ አጠቃላይ እና በተሻለ መንገድ ደግሞ እንቅስቃሴ ማድረግ የተሻለ እውቀት እና የተሻለ ልምድ የምንሰበስብበት ሂደት ነው ብዬ አስባለሁ። እና እንግዲህ ያው ብዙም ጊዜ ቤት ውስጥ ብቆይም ያው አንዳንዴ ጊዜ ደግሞ አመሻሽ አመሻሽ ላይ በተለይ እሁድ እሁድ ማታ ላይ ዘና ማለት እወዳለሁ በእግሬ ወክ ማድረግ ረዘም ያሉ መንገዶችን መጓዝ በጣም ደስ ይለኛል ማለት ነው። እና እንደ አጠቃላይ ትልቅ የሆነ ደስ የሚልህ ስሜት አለው ማለት ነው። ይሄን ስናየው እንደ አጠቃላይ ይህን ይመስላል ማለት ነው። የእያንዳንዱ የቤት ውስጥ ውሎም ሊሆን ይችላል የውጪ ውሎ በጣም ከሚታሰበው በላይ የተሻለ ሂደት የሚኖረው በጣም ቤት ውስጥ በተወሰነ መንገድ መሆን ትልቁን ቦታ ይሆናል ማለት ነው። ይሄን ጊዜ በጣም ትልቅ የሆነ የአመለካከት ለውጥ የምናይበት ሂደት ይኖራል ማለት ነው። እያንዳንዱን ስራ በምንሰራበት ጊዜ ቤት ውስጥ እንኳን ቁጭ ብለን የተለያዩ መጽሐፎችን እኛን እንዲጠቅሙና ሊያሳድጉ የሚችሉ መጽሐፎችን ማንበብ ራሱ በጣም ትልቅ የሆነ ነገር ነው ብዬ ነው የማስበው እና ይሄንን ከተጠቀመን ትልቅ ውጤት የምናገኝበት ወይ ደግሞ ትልቅ ደረጃ የምንደርስበት ሂደት ይኖራል እና ይሄንንም ታሳቢ አድርግተን በተገቢው መንገድ መስራት እና መስራት ይኖርብናል ብዬ አስባለሁ። እንደ አጠቃላይ ጥሩ የሆነ ግቢን መስራትም በዋነኝነት የተሻለ ሀሳብ የተሻለ ፕላን እንድንይዝ የሚያደርገን ነው ብዬ አስባለሁ። እና እንደ አጠቃላይ ይሄን ስንመረከት ጥሩ የሆነ የንግግር ክህሎትን የምናዳብርበት እና መልካም ሂደቶችን የምንረዳበት ሂደት ስላለ እንደ አጠቃላይ ጥሩ የሆነ ግንኙነትን ማድረግም በተሻለ መንገድ አሪፍ ነው ብዬ ነው የማስበው እንደ አጠቃላይ ይህን ይመስላል።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው እንግዲህ ጥያቄውን ስንመለከተው ጥሩ የሆነ የጥያቄ ሂደትም ያለምኩበት ሂደት አለ ማለት ነው። እያንዳንዱ ጥያቄዎች እንግዲህ ያው በተገቢው መንገድ ጥያቄውን ስናነሳ የተሻለ ውጤት ልናገኝበት የምንችልበትን ሂደት ታሳቢ አርግተን መመልከት እንችላለን ማለት ነው። ጥሩ የሆነ ሀሳብ ሲኖረን እንግዲህ የተሻለ ነገርን እንመለከታለን። ወደ ጥያቄው ስገባ ከፀሀይ እንዴት ትጠቀማበ ትጠብቃለህ ከፀሀይ እንዴት ትጠበቃለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ከፀሀይ ያው በተለያየ ሁኔታ በተለያየ መንገድ ፀሀይ ያው ብዙ እንዳትነካኝ ወይም ደግሞ ብዙ ከመጠን ያለፈ ሙቀቷ እንዳትረጭ ወይን ደግሞ በሚገባ እኔ ወደ ጥላ ስር የምንቀሳቀስበት የምሄድበት ሂደት ይኖራል ማለት ነው። ያው አሁን ባለንበት ወቅት ላይ ራሱ ፀሀይ በጣም ትልቅ የሆነ ሙቀት ያለባት ያለበት ጊዜ ነው። አሁን ለይ እና ይሄንን ደግሞ ግንዛቤ ውስጥ ከተን እያንዳንዱን ስራ በደንብ መስራት እና ማወቅ ይኖርብናል ማለት ነው። በዋነኝነት ደግሞ የምንሰራውን ስራ ከምን አንፃር ነው የሚለውን በደንብ መተግበር ወይም መተንተን ይኖርብናል ብዬ አሽማለሁ። እና እንደ አጠቃላይ ደግሞ የፀሀይ የሙቀት የመርጨት ሂደቷ በጣም በከፍተኛ ሁኔታ የሚሆንበት ጊዜ ያው ስድስት ሰዓት ሰባት ሰዓት ስምንት ሰዓት አካባቢ ድረስ ነው። እነዚህ ሰዓት በጣም ፀሀይ ከሚታሰበው በላይ ሙቀት የምትረጭበት ሂደት አለ እና ይሄንንም ሰዓት እንግዲህ በጥንቃቄ ማሳለፍ ይኖርብናል ብዬ አስባለሁ። እንግዲህ ያው ፀሀይን ስንመለከት እንግዲህ በጠዋት ፍክት ብላ ብቅ የምትልበት ሂደት አለ እና ያው ጠዋት ጠዋት ላይ እንደውም መሞቅ መሞቅ ነው የሚለኝ ማለት ነው። ሰው ወደምትወጣበት በኩል ዞር ብዬ ማለት ነው። ስለዚህ ያው ፀሀይን በሚገባ ለመሞቅም ሆነ የተለያዩ ሂደቶች ፀሀይ እንግዲህ በጣም ትልቅ ቦታና ድርሻ አላት ማለት ነው። የተለያዩ ለምሳሌ አዝመራዎች በሰብል ደረጃ የተሻለ ምርት እንዲይዙ የማድረግ ሂደት ለምሳሌ ፀሀይ በሚያስፈልጋቸው ፀሀይ በሚያስፈልጋቸው ጊዜ ፀሀይ የምንሰጥበት እንዲሁም ደግሞ የመድረቅ በሚገባበት በሚገባው ጊዜ ፀሀይ በሚገባ የምታደርግበት ሂደት አለ። እና ትልቅ የተፈጥሮ ህግ አላት የተፈጥሮ ስጦታ ነች ማለት ነው። እና በጣም ደስ የሚል ነገር እንመለከታለን ማለት ነው። ከፀሀይ ጋር ተይዞና በዋነኝነት እያንዳንዱ ሂደት ፀሀይ ምን ያህል ሂደት እንዳላት ወይም ደግሞ ምን ያህል ለሰው ልጅ አስተዋጽኦ እንዳላት በጣም የምንመለከትበት ሂደት አለ ማለት ነው። እና እያንዳንዱንም ነገር ስንመለከተው በብዙ መንገድ ስናይ የፀሀይ ሁኔታ በጣም ወርልድ ክኤ የሚሆንበት ሂደት አለ። እንዲሁም ደግሞ በጣም ሙቀቷ ከሚታሰቡ በላይ ይሄ የመጨመር እና ትልቅ የሆነ ሂደት በጣም ከፍተኛ የሚሆንበት ተመልክቻለሁ ማለት ነው። እና እንደ አጠቃላይ ደግሞ ፀሀይ በልዩ ልዩ ሁኔታ ለሰዎች ብርሃን የምትሰጥበት ሌላው ቀርቶ ህፃናቶች እንኳን ተወልደው ጠዋት ጠዋት ሲታሹ በሚገባ ፀሀይ እየሞቁ ነው የሚታሹት እና ፀሀይ ምን ያህል ለሰው ልጅም ሆነ ለደኛውም እጽዋት ምን ያህል መድሃኒት እንደሆነ ይችላል በዚህ ማየት እንችላለን ማለት ነው። እና የፀሀይ እውቀት ሂደት በጣም ትልቅ የሆነ ወይም ደግሞ ተመጣጣኝ የሆነበት ሰዓት ላይ ተመጣጣኝ የሚሆንበትን ሂድት ጠብቀን በደንብ ፀሀይ መሞቅ ይኖርብናል ብዬ አስባለሁ። እንዲሁም ደግሞ የተለያዩ ስራዎችንም ለመስራት ጥሩ የሆነ የፀሀይ ሙቀት ካገኘን በጣም ከፍተኛ የሆነ የሙቀት ሂደትን መመልከት እንችላለን ማለት ነው። እንደ አጠቃላይ እና ይሄን ይመስላል ማለት ነው። በከፍተኛ ሁኔታ ደግሞ ስናየው እያንዳንዱ የፀሀይ ሂደትም ሆነ የስራ ሂደት ጋር ተያይዞ ከፀሀይ ጋር ያለው ቁርኝ ቀጣም ከፍተኛ መሆን ይኖርበታል አይደል? ለምሳሌ በተለያዩ ፀሀይ ሰአቶችን የምንቀሳቀስ ከሆነ ፀሀያው የሚያገኘን ሂደት ይኖራል ማለት ነው ያ ጊዜ ላይ እንግዲህ በጥንቃቄ እና በደስታ ማለፍ ይኖርብናል ማለት ነው። እና ፀሀይ እንግዲህ በሚገባ ብርሃኑን የምትለግሰን ሂደት አላት። እና በጣም ደስ የሚል የተቆጠረው ህግ ነው ማለት ነው። እና እንደ አጠቃላይ በጣም ትልቅ ደስታ ወይም ተፈጠር ነች ማለት ነው። ፀሀይን ስንመለከት ስንድ አጠቃላይ ይሄን ይመስላል

እሺ በጣም ጥሩ እንግዲህ ያው ጥሩ ሂደቶችን እያከናወንን ነው ማለት ነው እንግዲህ ወደ ጥያቄውም ስገባ። ሳንቲም ትቆጥባለህ የሚል ጥያቄ ነው በጣም ጥሩ ጥያቄ ነው። እንግዲህ ይሄ እንግዲህ ዋነኛውና ዋነኛው ህይወትን አቅጣጫ እና መስመር የሚያስይዘው ከአእምሮ ባሻገር። መስመር የሚመራ ነው ማለት ነው እንግዲህ ሳንቲም መቆጠብ ማለት ነው። ምክንያቱም እያንዳንዱን የህይወት ውጣ ውረድ በቀላሉ ልናልፈው የማንችልበት ጊዜ ስላለ ያንን ደግሞ በጥረታችን እና ከፈጣሪያችን እገዛ ጋርም ነው የምናልፈው እና ይሄንን ደግሞ ስናደርግ ምንድነው? በዋናነት በተለያየ መንገድ ገንዘብ ልናወጣና በተለያየ መንገድ ልናባክን የምንችልበትን ሂደት ሙሉ በሙሉ ዘግተን ወደ ተሻለ ነገር ላይ ማዋል ገንዘባችንን የተሻለ ነው እና በሚገባ ሳንቲም እቆጥባለሁ ማለት ነው። እንግዲህ ሳንቲም የመቆጠብ ሂደት የተመለከትኩት ምንድነው? በሚገባ እኔ ራሴ ያው ከቤተሰብ ጋር ባለሁበት ሂደት ቤተሰብ ነው ማንኛውንም ወጪ የሚያደርገው ነበር በጊዜ ሂደት። ያው እኔም ራሴን ወደ መቻል እየሄድኩ ስሄድ በሚገባ ራሴን በራሴ እንግዲህ የማስተዳደርበት ሂደት ሲኖር በጣም ሙሉ በሙሉ እያንዳንዷ ወጪ በጥንቃቄ ነው የማወጣት ማለት ነው። ለማስገባት የምለፋውን ያህል ለማውጣትም ጥንቃቄ አርጌቼ አስቤበት ነው የማወጣው በደንብ ማለት ነው። ግዴታ ይሄ ነገር ያስፈልገኛል የሚለውን በደንብ አስቤበትና እርግጠኛ አሳማኝ ሆኖ በሚገባ ግዴታ ማድረግ ያለብኝ ነገር ካለ እንጂ ምንም አይነት የሌላ እንቅስቃሴ የማደርግበት ሂደት የለም። ምክንያቱም ብዙም ጊዜ ገንዘቤን ወደ መልሶ ገንዘብ ሊያመጣ የሚችል ነገር ላይ ማፍሰስ ወይም ደግሞ ወደዛ እንትን ማለት ነው የምፈልገው እና ወይም ደግሞ እንደዛ እያደረኩኝ ያለሁት እና በአጠቃላይ ሳንቲም። ስንመለከት ሳንቲም በጣም በነገራችን ላይ አሁን ባለንበት ሂደት ላይ በየትኛውም የአለም ክፍል ውስጥ ይሄ ገንዘብ የሚባለው ፓርት በጣም እየገነነና ስሙ እየገዘፈ እየወጣ ያለበት ሂደት አለ ማለት ነው። እና ከዚህ ከዚህ አንፃር በጣም ትልቅ የሆነ ግብ ግብ እየፈጠረ ያለበት ሂደት አለ ማለት ነው። ከሰው ልጅ ጋር እንደውም የሰው ልጅን አይምሮውን አውሮ የሰው ልጅ ለገንዘብ ብሎ የተለያየ ለምሳሌ ወንድሙን ምናምን ምናምን የሚያጠፋበት ሂደት የሚጣላበት ሂደት ይሄ አሁን ትልቅ የሆነ የገንዘብ ትንሽ ስሙ የመግነኑ ሂደት ነው። እና ይሄንንም የመግነኑ ሂደትም በአንዳንድ በኩልም ስናየው እውነትም መግነን ይገባዋል ማለት ነው። ምክንያቱም ያለውን ነባራዊ ሁኔታ ስናይ በእያንዳንዱ ቦታ ላይ የሌለው እንደሌለ ብቻ ነው የሚቆጠረው ማለት ነው። ስለዚህ ይሄን ደግሞ አልፎ ለመራመድ የግድ መታገልና መወጠር ይኖራል ማለት ነው። ወይም ደግሞ በደንብ መጣር ይኖራል ማለት ነው። ከዚህ ጋር እዚህ ጋር ተያይዞ እንግዲህ በዋነኝነት ይህንን ተግባራዊ ስናደርግ የተሻለ ቦታ ላይ የተሻለ ህይወት የመኖር ሂደት ያችን የምንጨምርበት ሂደት ይኖራል እና ይሄንንም ታሳቢ ማድረግ ይኖርብናል ማለት ነው። እንደ አጠቃላይ ደግሞ የእያንዳንዱ የሙያ ክህሎቱን በደንብ የሚያሳድግበት ወይም ደግሞ የሚሰራበት ሂደት በጣም በዋነኝነት ትልቅ የሆነ የአእምሮ የማሰብ ሂደቱን በደንብ ወደ ተሻለ ቦታ እንዲያስብ የመቆጣጠር ሂደትንም በሚገባ ተጠቅሞ ትልቅ የሆነ የገቢ እድገትን ማምጣት የሚቻልበት ሂደት በደንብ እየሞከርን እንገኛለን እና በዋነኝነት ደግሞ ትልቁ የኛ የአካሄድ ሂደት ደግሞ የማህበራዊ ሂደታችን በጣም ለየት የሚልበት ሂደት ተመልክተናል ማለት ነው። ምክንያቱም የእያንዳንዱ ሰው ህይወት በጣም ስትራግል በሆነበት ወይም ደግሞ በትግል ውስጥ ባለበት ሂደት ላይ አሁን ላይ ሁሉም በየፊናው ብዙ ትግሎችን ብዙ ጫናዎችን እያሳለፈ ወይም እየታገለ እየተወጣው እየሄደበት ያለበት ሂደት አለ እና ይሄ ደግሞ በጣም ከገንዘብ ጋር ወይም ደግሞ ከሳንቲም ጋር ተያይዞ የመጣ ነገር ነው እና ይሄንን ሂደት በደንብ በጥንቃቄ ለመሄድ እየሞከርኩ ነው ማለት ነው። እንግዲህ በኔ በኩል እያንዳንዱን ስራዎቼን ደግሞ በተገቢው መንገድ እያወቅኩ ነው ማለት ነው። ጥሩ በሚባል የስራ ሂደት ለእያንዳንዱ ሙያዊ ግዴታ ስንመለከት በጣም በጣም ልዩ ልዩ የሆነ የሚያስፈልገንን ነገር የምናይበት እንዲሁ ደግሞ የተሻለ ውጤት ሊያመጣ የሚችል ሂደትን በደንብ የማሰብና የማሰላሰል ሂደትም ካለ በጣም ጥሩ ይሆናል ማለት ነው እና እንደ አጠቃላይ ልዩ የሆነ የአመለካከት ለውጥ ሲኖር በጣም ጥሩ ነው ማለት ነው። እንደ አጠቃላይ ይህን ይመስላል ማለት ነው። ለማንኛውም እስቲ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለው ነው ማለት ነው ያው ቀጣዩ ጥያቄ ስንመለከተው በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? የሚል ጥያቄ ነው እንግዲህ ያው በአንድ ጊዜ ብዙ ስራዎችን ያው እንደየስራዎቹ ይለያያሉ ማለት ነው እንደየስራዎቹ ሁኔታ የሚለያዩበት ሂደት አለ። እኔ እንግዲህ ያው በቀላሉ ስራዎች ሲደራረቡብኝ የማደርገው አንድ የሆነ፤ የራሴ ወጥ የሆነ ያሰብኩት በራሴ መንገድ የፈጠርኩት የአካሄድ ሂደት አለና ያ ምንድነው በዋነኝነት እንግዲህ የመጀመሪያውን ሂደት ስንመለከተው እንግዲህ ስራዎቹ እንደተባለው ያው በርካታ ስራዎች በሚሆኑበት ጊዜ የማደረገ የመጀመሪያው እንግዲህ እኔ ከበርካታ ስራዎች ውስጥ የትኛው በጣም በጣም ቶሎ መፍጠን መሰራት አለበት የሚለውን በደንብ አስቤበት፤ በደንብ ግዴታ በፍጥነት ተከናውኖ ወደ ሌላ ሽግግር የሚደረግ ሊሆን ይችላል ያንን የመጀመሪያውን በደንብ ቼክ አርግቼ እሱን እጽፈዋለሁ፤ ከዛ በመቀጠል ደግሞ ሁለተኛ ላይስ የትኛው ቶሎ ቢፃፍ ወይ ደግሞ ቶሎ ቢሰራ የትኛው ቢቀድም ይሻላል የሚለውን እሱንም በሚገባ ጽፈን እና እያንዳንዱን በተርታ ማረጋቸው ለምሳሌ -ያን ያህል አንገብጋቢ ያልሆነ ሂደት ካለው አንደኛው እሱ ወደ መጨረሻ የማደርግበት ሂደት ይኖራል ማለት ነው። እና ከዚህ ከዚህ ጋር ተያይዞ አንዳንዴ የስራዎቹ ሂደት ያን ያህል ቅርብ መሰራት የሌለባቸው ስራዎች የትኛው ቢቀድም ይሻላል የሚለውን እሱንም በሚገባ ጽፈን እና እያንዳንዱን በተርታ ማድረጋቸው ለምሳሌ ያን ያህል አንገብጋቢ ያልሆነ ሂደት ካለው አንደኛው እሱ ወደ መጨረሻ የማደርግበት ሂደት ይኖራል ማለት ነው እና በወረቀት ደግሞ ወደ መዘርዘሩ ስንገባ እያንዳንዱን ነገር ፈተን የምናይበት ስለሆነ ይሄኛው በስንት ቀን ያልቃል ይሄኛው በስንት ቀን ያልቃል የሚለውን እያንዳንዱን እናውቃለን። እና ይሄንን በተገቢው መንገድ ይህንን ስናየው ልዩ የሆነ የአሰራር ሂደትና፤ በደንብ የምመለከትበትና የምሰራበት ሂደት ነው ማለት ነው። እንግዲህ የመጀመሪያው የእያንዳንዱ የሙያዊ የፍትህ ስትል ወይ ደግሞ የሙያዊ ክህሎት ባለቤት ያው ይታወቃልና እያንዳንዱ የክብር ሂደትን በደንብ በደንብ ያላበስ ይገኛል ማለት ነው። እያንዳንዱን ሂደት ስንመለከተው እንግዲህ ያው እንግዲህ በዋነኝነት ስናየው የመጀመሪያ እንዳልኩት መሰራት ያለበትን በደንብ አርግቼ በፍጥነት እሱ እንዲሰራ የማረግበት ሂደት አለ ማለት ነው። ቤተሰብ አለ ወይም በልጁ ሚስተር ዲኦ እስካሁን እና እያንዳንዱን የዚህ ጊዜ አጠቃቀም ሂደትንም በደንብ በተገቢው መንገድ የተጠቀምኩበት እገኛለሁ ማለት ነው። ምክንያቱም እያንዳንዱ ሂደት፤ እያንዳንዱ እውቀት፤ እያንዳንዱ ልምድ በተገቢው መንገድ የሚመጣበትና የምንረዳበት ሂደት ስላለ ይሄንኑም ደሞ ትልቅ የሆነ እሳቤ ውስጥ ልንከተው ይገባል ብዬ አስባለሁና በዋነኝነት ደሞ የመጀመሪያው ስራ እንግዲህ ፈጣን ሰዓት የሚፈልገው ወይም ደግሞ ቶሎ ተሰርቶ ወደ ሌላ ሊላክ የሚገባው ስራ እሱን በሚገባ አስጨርሳለሁ። ከዛ በሂደት ደግሞ ቀስ እያልኩ ቀጣይም መሰራት ያለበት ቀጣይ መሰራት ያለበት እያልኩ ያው በሚገባ ተንከባክቤያለሁ ማለት ነው። እና እያንዳንዱን ሂደት አዎ እንግዲህ በሚገባ መመልከትና ማወቅ መረዳት ይኖርባታል ማለት ነው፤ እና ሜቴ እያንዳንዱን የእዚህ የስራ ሂደቱን በተገቢው መንገድ ለመስራት ዋናኛውና ቁርጠኝነት ካለን ሁሉንም በአንዴ እንዳልኩት ያው እንግዲህ በእያንዳንዱን በጊዜ ከፋፍለን በተገቢው መንገድ መስራት የምንችልበት ሂደት አለ ማለት ነው። ይሄን ትልቁና ለኛ ትልቅ የሆነ ያሰራርሽ ሂደነት ነው የሚሆነው ማለት ነው። እና ከዛ ታይቶ ትልቅ የሆነ ምልክት የሚያሳይ ነገር ካለ የአንዳንዱን የሙያዊ ሂደቴን በደንብ እያየሁበት እገኛለሁና። እና ይሄ ያንን እያንዳንዱን ይሄ የሚለውን በሚገባ ጥሩ የሆነ የስራ ልምድና የስራ ጉልበት የመያዝ ደግሞ ስራን በደንብ ያለመናቅና በሚገባው የመስራት ሂደት ላይ ተሞክሮ ልዩ የሆነ ስራን እየሰራሁ ይገኛሉ ግን እያንዳንዱ የ ስራ ሂደት አንዳንዴ ትንሽ የሚወናበድበት ሂደት አለ በተለያዩ ምክንያቶች ማለት ነው እንደሱን ደግሞ በተገኘው መንገድ ወደተሻለ መንገድ ለማድረግ ይሄን ደግሞ አሳለፈ የሚገባኝ እና ይሄንን ይመስላል ማለት ነው እንደ አጠቃላይ ስንመለከት።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት የአይስክሬም አይስክሬም ትወዳለህ የሚል ጥያቄ ነው? እንግዲህ አይስክሬም ያው ያን ያህል እንኳን አልወድም እውነት ለመናገር ማለት ነው ብዙም ደስ አይለኝም ማለት ነው። እንግዲህ ያው አያስክሬም እንግዲህ በብዙ አይነት መንገድ ልናየው እንችላለን ብዙ ሰዎች በጣም ደስ የሚላቸውና የሚስማማቸው ነው እኔ ደግሞ ያን ያህል ብዙም ብቻ አላቅም ደስ አይለኝም ማለት ነው። እንግዲህ ያው ከስክሪን ጋር ተያይዞ በጣም ደግሞ የሚወዱት በጣም አደግ አደግ እያሉ ያሉ ህፃናቶች በጣም የሚወዱበት ሂደት አለ ተልኩ ማለት ነው እና በደንብ ብዙ ሰዎች የሚፈልጉበት ሂደት አለ ማለት ነው። እንደዚህ እንደዚህ ያሉ ለምሳሌ የተለያዩ እንደ አሁን ከዚህ ጋር ተያይዞ እንደ ኬክ ያሉ እንደ በርገር ያሉ ነገሮችን ብናይ ለምሳሌ አሁን በርገርን ብናይ በጣም ብዙ ሰዎች የሚወዱት እና በጣም ትልቅ የሆነ ቦታ የሚሰጡት ሂደት አለ ማለት ነው። ያው እኔም በጣም ደስ ይለኛል በርገር በጣም ይስማማኛል ማለት ነው። እና እንግዲህ አሁን በርገርን ስናይ ከህፃናት እስከ አዋቂው እስከ አዛውንቱ ድረስ የሚመገቡበት ሂደት አለ ማለት ነው አልፎ አልፎ እና በተገቢው መንገድ ደግሞ በሰአቱ ለምሳሌ የተለያዩ ልደቶች ሲኖሩ ኬኩ ይቆረሳል እንዲሁ ደግሞ አይስክሬሙን በሚገባ በዛ ጊዜ ላይ ይኖራል ማለት ነው። እና በዛ ጊዜ ላይ በደንብ የሚቆረስበት ሂደት አለ የልጆች ልደት ሊኖር ይችላል እንዲሁም ደግሞ የተለያዩ ሂደቶች ይኖራሉ ለምሳሌ የተጋቡ ሙሽሮች ሊኖሩ ይችላሉ እና በዛ በዛ ጊዜ ላይ እንደዚህ አሁን ለምሳሌ ኬክም ሆነ በርገር በደንብ የሚኖርበት ጊዜ የሚኖርበት ሂደት አለ እና ደግሞ የኖረበትም ምክንያት ያንን በዓል ታሳቢ ተደርጎ የሚሰራ የሚዘጋጅ ነው ማለት ነው። እያንዳንዱን ሂደት ለምሳሌ ለሙሽሮቹ በሚገባ አሪፍ የሆነ ተደርጎ የሚሰራበት ሂደት አለ ለሌላውም ደግሞ ለህፃናቶቹም ለተለያዩ ለእድሜያቸው ለ እንትን ሲደርሱ ለዋነኛው ለልደታቸው ሲደርሱ ወይም ደግሞ አመት ሲሞላቸው ሊሆን ይችላል ብቻ በተለያየ መንገድ ይቺንን የሚደረግበት ሂደት አለ ማለት ነው። እና እንደ አጠቃላይ ደግሞ በዋነኝነት የ የእያንዳንዱ የአመጋገብ ሂደትም ሆነ የመግብ ሂደት ለምሳሌ ኬክን ብንመለከት አሁን በጣም ብዙ ሰው ኬክን በደንብ የሚወደው ምግብ ነው ማለት ነው። እኔም ያው ደስ ይለኛል እና በጣም ሰዎች በጣም በብዙ ሂደቶች ውስጥ በጣም አይስክሬምን በጣም የሚወዱት እና እንዲሁም ደግሞ ኬክንም በጣም ልዩ በሆነ ቦታ የሚሰጡት ሂደት አለ ማለት ነው። ከዚህ ከዚህ ጋም ተያይዞ እንግዲህ ትልቁ የመመገብ ሂደትን የያዘው ያው ለምሳሌ በርገርንም እንዳሉት ስናየው በጣም ብዙ ሰው እሱ በጣም ትልቅ ቦታ ያለው ሰዎችን እንመለከታለን እና ይሄ ይሄ እንግዲህ አሁን የምግብ የመውደድ ሂደት ይኖራል እና እንዲሁም አንዳንድ ምግቦች በጣእማቸው ብቻ ሰዎችን የመሳብ አቅም አላቸው እንዲሁ በሽታቸው ራሱ ሽታ ብቻ ሲሸት በጣም ልዩ የሆነ ሽታ የምሸትበት ሂደት አለ እና እንደያ እንደያ ሲሆኑ በጣም ጥሩ የሚባል ሽታ ይኖራቸዋል ማለት ነው። እና እንግዲህ እነኚህ ምግቦች እንደየ መወደዳቸው ሚስጥር ይሄ ይመስለኛል በጣም ጥሩ የሆነ ማዕዛ ስላላቸው እንዲሁም ደግሞ ስንመገባቸው በጣም ልዩ የሆኑ ምቾት ስለሚሰጡ ወይም ደግሞ ምቾት ያላቸው ምግቦች ስለሆኑ ይመስለኛል ብቻ እርግጠኛ ባልሆንም በጣም ደስ የሚል የምግብ አይነቶች ናቸው ማለት ነው። በተለያዩ በዓላት ጊዜ እንዳልኩት ይሄን የምንመገባቸው ምግቦች ናቸው ማለት ነው። በተለይ በተለይ ለምሳሌ ኬክን ስናይ በህፃናቶች ስርግ ላይ ማንም በህፃናቶች ልደት ላይ ልደታቸው ሲከበር የሚገባ የእያንዳንዱ የሚያዩትን ወይም ደግሞ የሚፈልጉትን የኬክ አይነት በተገቢው መንገድ ለልጆቹ በሚገባ የሚያስችልበት ሂደት አለ ማለት ነው። እና ይሄን ትልቅ የሆነ የአመጋገብ ሂደት በተገቢው መንገድ የሚመግቡበት ሂደት አለ ማለት ነው። እና በዋነኝነት እነኚህ የምግብ አይነቶይ በጣም በሰው ዘንድ በተለይ ሀገራችን በጣም በጣም ትልቅ የሆነ ተወዳጅ የሆነ የምግብ ሂደት ነው ማለት ነው። እና እንደ አጠቃላይ የእያንዳንዱ የምግቦች ሂደት ይህን ይመስላል ማለት ነው በተወሰነ መንገድ ስናየው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንግዲህ ስገባ ያው ጥያቄው እንግዲህ በመስመር ላይ ትማራለህ የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው። ስለ ትምህርት ስናነሳ በጣም ብዙ ነገሮችን በመስመር ላይ የምንማርበት ሂደት እና የምናውቅበት ሂደት አለ ማለት ነው። በጣም ብዙ ነገሮች ያሉበት ሂደት አለ ማለት ነው። በመማር ሂደት ውስጥ እያንዳንዱን እውቀት ለማወቅ ለመረዳት ልዩ የሆነ አመለካከት ሊኖረን ይገባል ማለት ነው። እያንዳንዱን ሂደትም በተገቢው መንገድ ካከናወን ወይም ደግሞ ስራውን በደንብ ካየን። ጥሩ የሆነ የገቢ ምንጭ የምናገኝበትንም ሂደት በሚገባ ማሳመር እና ማወቅ መረዳት ይኖርብናል ማለት ነው። እንደ አጠቃላይ ደግሞ ጥሩ የሆነ የገቢ ምንጭ እስካገኘን ድረስ ጥሩ የሚባል የእያንዳንዱን የመስመርሽ ላይ። ጥሩ የሆነ የትምህርት ሂደትን የምናገኝበት ሂደት አለ ማለት ነው። እንግዲህ ትምህርትን ስናይ በጣም በብዙ መንገድ ትምህርት የምናገኝበት ሂደት አለ በጣም በጣም ማለት ነው። እንግዲህ በትምህርት ያው በትምህርት ቤት ብቻ አይደለም ወይም ደግሞ ትምህርት ቤት ብቻ ሄደን የምንማረው ትምህርት ብቻ አይደለም ትምህርት በህይወትም ብዙ ነገሮችን የምንማርበት ሂደት አለ ማለት ነው። በህይወታችን ውስጥ ማለት ነው። ትምህርት ቤት እንኳን የማናገኘውን ትምህርት የምናገኝበት ሂደት አለ ማለት ነው። እና ትምህርት በጣም በብዙ መንገድ በብዙ መንገድ የምናገኝበት ሂደት አለ። እነኚህ በሙሉ ከእያንዳንዱ ነገሮች ላይ የምናገኛቸው የትምህርት ሂደት በጣም አይምሮአችንን ብሩህ የሚያደርግበት ሂደት አለ ማለት ነው። ለምሳሌ ትምህርት ከማግኘት ጋር ተያይዞ ለምሳሌ ያክል ስናይ አሁን የተፈጥሮን ብናይ እንግዲህ አሁን ከተፈጥሮ በጣም ብዙ ነገሮችን መማር የምንችልበት ሂደት አለ ማለት ነው። ለምሳሌ አንድን ማንጎ ፍሬ መሬት ውስጥ ብንቀብር በጊዜ ሂደት ለምሳሌ አስር ቀን መቆየት ካለባት ስልክን ቆይታ ብቅ የምትልበት ሂደት አለ ማለት ነው። ያቺ ብቅ ያለች እንግዲህ የማንጎ ተክል በጊዜ ሂደት ቀስ በቀስ እኛ እንግዲህ ስታድግ እናያትም አድጋ ብቻ ነው የምናያት ማለት ነው። ወይም ደግሞ እኛ ጎተት አርግተህናት እንድታድግ ማረግ አንችልም እና። እንዴት ቀስ እያለች በጊዜ ሂደት በጊዜ ሂደት ወራትን ወራት ሲወልዱ ቀናትን ቀናት እየወለዱ ሄደው ወደ አመት አመትን እየወለደ በሚሄድበት ጊዜ ያን ጊዜ በደንብ ለራሷ በቅታ ወደ ሰውም ለሰውም ልትተረፍ የምትመጣበት ወይም ደግሞ አበባዋን ጥላ ወደ ፍሬነት የምትለወጥበት ሂደት ይኖራል። እንግዲህ ይህንን አሁን ወደ ሰው ልጅ ህይወት ስናመጣው ዞር አርገተን በጣም በጣም በጣም ብዙ ነገሮችን የሚያስተምረን ሂደት አለ ማለት ነው። የሰው ልጅ ስንባል እንግዲህ ብዙም ጊዜ ያው ችላ እንደሚሉ እንዳሉ ሁሉ በጣም ፈጣን በጣም መፍጠን የሚፈልጉህ በጣም ጊዜ የለኝም የሚሉ በጣም ብዙ ሰዎች የሚቸኩሉ ሰዎች አሉ። እነኛ በጣም እንደህ አይነት ትምህርቶችን በደንብ ቢያገኙ ትልቅ የሆነ የመረጋጋት እና በማሰብ ውስጥ በደንብ የሚጓዙበት ሂደት ይኖራል ብዬ አስባለሁ። እንግዲህ የማንጎን ምሳሌ ወደ ህይወት ስናመጣው በእያንዳንዱ የህይወት ሂደታችን ውስጥ ልክ እንደዛች ያቺ መሬት ውስጥ ተተክላ እንደምትበቅለው ማንጎ። ቀስ በቀስ የኛም የእድገት ደረጃ በእውቀትም ሊሆን ይችላል በገንዘቡ ሊሆን ይችላል በአመለካከትም በብዙ መንገድ የማደግ ሂደታችን ቀስ በቀስ ልክ ከመሬት ውስጥ ወጥታ እሷ በአንዴ ዛፍ ሆና ፍሬ እንዳላፈራችው እንዳላላፈራችው ሁሉ። እኛም በጊዜ ሂደት ቀስ እያልን እያደግን እያደግን እያደግን የምናገኘውን ሁሉ። ለማጥፋትም ሆነ ለእያንዳንዱን ነገር ወዲያው ለመጨረስ ከመሄድ ይልቅ ያቺ አሁን ማንጎ ዉሃ ሲሰጠን በፍጥነት እምጥጥጥ አርገታው ጨርሳ ምትቀመጥ ቢሆን በአጋጣሚ ሳትታይ አንድ አራት ቀን ብታድር ራሷን የምትደርቅበት ሂደት ይፈጠራል። ማለት ነው ስለዚህ እኛም እያንዳንዱን ነገር ስናደርግ በጥንቃቄ በተገቢ መንገድ በሚገባ እረጋ ብለን ማድረግ ይኖርብናል ማለት ነው። ያንን ስናደርግ እንግዲህ ቀስ እያለ የኛም እድገት የሚመጣን ማለት ነው እንዳልኩት በብዙ መንገድ እድገታችን ይጨምራል። እሷም በጊዜ ሂደት አብባ እንዳፈራችው ፍሬ እኛም ይህ ህይወታችን በጣም የተሻለ ደረጃ ላይ የምንደርስበት ሂደት ይኖራል ማለት ነው። እና። ከእነኚህ እንግዲህ በጣም ትልቅ የሆነ ትግስት እንዲኖረን የምንማርበት ሂደት አለና እንግዲህ በዚች እንኳን በትንሿ ምሳሌ በተፈጥሮ ስናይ በጣም ሊል የትም ልናገኘው የማንችለውን ምሳሌ ይሄ ነው የገለጽኩት ማለት ነው። ምክንያቱም ከተፈጥሮ የምናገኘው ሂደት የተፈጥሮ ህግ መከተል እንዳለብን ነው ማለት ነው

እሺ በጣም ጥሩ እንግዲህ ያው ወደ ቀጣዩ ጥያቄ ገብተናል ማለት ነው እንግዲህ ያው ቀጣዩን ጥያቄ ደግሞ ስንመለከተው እንግዲህ ቤትህን እንዴት ታሱባለህ? ታስዉባለህ እንግዲህ ቤትህ እንዴት ታስዉባለህ? ለማለት ይመስለኛል እያየሁ እንግዲህ እንግዲህ ቤቴን በሚገባ በጥሩ የሚባሉ በተለያዩ ጌጣጌጦችም እንዲሁ አልባሳት ያሉበት ሂደቶች አሉ እንዲሁ ደግሞ የተለያዩ መቅመጫዎች በአቅሜ ልክ ያው ቤቴን በሚገባ ጻዳ አድርጌቼ ፋዋ አድርጌቼ ቀለማዋን በሚገባ ቀብቼ ኮርኒሷንም አሪፍ አርግቼ አስገባውበት ሂደት አለ ማለት ነው እና ቤቴን በደንብ ጽድት አድርግቼ በአቅሜ ልክ ያለችውን ያአርግቼ ፏ ብዬ እየኖርኩባት ነው ማለት ነው። ያው በጊዜ ሂደት ማንኛውም ነገር የሚቀየርበት ሂደት ይኖራል እና ያው በጊዜ ሂደት ሁሉን ነገር እስከሚስተካከልና እስከምቀይር ሂደት አሁን በጊዜው ላይ ያለውት አሪፍ የሆነች ቤት ውስጥ ነው። የምንሳቀሰው እና ያለውት ማለት ነው እና ጸድት አርግቼ ነው ሁሉን ነገር አመቻቼ በአቅሟ ልክ መቀመጫውንም ሆነ የሚያስፈልገኝን አስፈላጊ የሚባሉትን የቤት ማጌጫዎችን የቤት ቁሳቁሶችን በደንብ መገልገያዎች በደንብ ያመቻቸውባት ሂደት አለ ማለት ነው። እና እሷን በደንብ እየተጠቀምኩባት እገኛለሁ ማለት ነው። በዋናነት እና እንግዲህ ያው ወደ ሂደቱም ስገባ ወደ ቤቷም በደንብ እንድታምር እና እንድታሸበርቅ በደንብ ቀለምንም በደንብ የቀባዉባት ሂደት አለ ማለት ነው እና አሪፍ የሆነ ድባብ አላት ማለት ነው። ቤቴ እንግዲህ ያው በተለያዩ ለምሳሌ በህንፃዎች አካባቢ ስናይ ልዩ ልዩ የሆኑ የቤት ስሪቶች ይኖራሉ ማለት ነው። ለምሳሌ ህንፃዎቹ ወለላቸው ከ ግራውንድ ጀምሮ እያንዳንዱ ቦታዎች በጣም በጣም ደስ የሚሉ የ አሰራር ሂደቶች አሉ ማለት ነው። እና እንዲሁም ደግሞ አልፎ አልፎ የምናያቸው ለምሳሌ አነስ አነስ ያሉ ቤቶች በጣም ልዩ የሚሆኑበት ሂደት አለ። እና ይሄንን አሁን እንግዲህ ትልቁ የሙያ ክህሎታቸው የሰራተኞቹ ወይም ደግሞ የባለሙያዎቹ ልዩ ጥበብ የተሞላበት ሂደት እንዳለ በደንብ የምንረዳበት ሂደት አለ ማለት ነው። ከዚህ ጋርም ተያይዞ እንግዲህ ትልቁ እና ዋነኛው እኛ በደንብ የሚያስደስተን ወይም ደግሞ ጥሩ የሚባልበት ሂደት ምንድነው? እያንዳንዱ የ እኛ የምንሰራው ስራ ወይም ደግሞ እኛ በደንብ የምናከናውነውን ሂደት በብዙ ወንገድ አጣጥፎ የሚሰሩበትም ሂደት ይኖራል ማለት ነው። የእያንዳንዱ የቦታ ሂደቶች ማለት ነው እና በሀገራችን ለምሳሌ ያሉትን የህንፃ አሳራሮችም ስንመለከት እንግዲህ በጣም በጣም ደሳስ የሚሉ የአሰራር ሂደቶችን የባለሙያ ብቃት ያለበት መሆኑን በደንብ የምናይበት ሂደት አለ ማለት ነው። ያየ እያንዳንዱ የሚሰራቸው ስራዎች ልዩ የሆነ ሂደት ወይም ደግሞ እንክብካቤ የሚደረግለት ሂደት አለ ማለት ነው። በዋናነት እና እያንዳንዱ የሚሰሩህ የስራ ሂደቶች ልዩ የሚሆኑበት ሂደት አለ ማለት ነው። ለእያንዳንዱ ደግሞ ትልቅ የሆነ ምላሽ የሚሆንበት ሂደት አለ ማለት ነውና እንግዲህ ቤቱ የምንሰራውን ሂደት የዲዛይኑን በደንብ በቅድሚያ ብንመርጥ መልካም ነው ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ላይ የባለሙያ ብቻ እንደዚ ስራ በለነው የሆነ ትንሽ ባላስብነው መንገድ ሊጨርስልን የሚችልበት ሂደት ስላለ ያንን በተገቢው መንገድ እንዲሰራልን እኛ በደንብ አይተን በዚህ አይነት ሞድ ብለነው የምናሳየውና በደንብ እሱ ደግሞ ጽደት አርግቶ የሚሰራበት ሂደት ይኖራሉ እና ይሄንንም በደንብ ታሳቢ ማድረግ ይኖርብናል ማለት ነው። እና እንደ አጠቃላይ ልዩ የሆነ የዚህ የቤት የአሰራር ሂደት ወይም ደግሞ የቤት ማስጌጫዎችን ስንመለከት ያው ወጣ ብለን ወደ ከተማዎችም እንዳልኩት አሁን በደንብ ስናየው ምንድነው በጣም ፎሎ የእያንዳንዱ የሶፋ አቀማመጥ ሂደት በጣም ልዩ የሚሆንበት ሂደት አለ። እና ይሄንን እስኪ የነ እያንዳንዱ ለማህበረሰቡ ወጣም በብዙ ወንገድ የዚህን አሰራር ሂደት በደንብ ልምምድ ቢደረግለት የተሻለ ለውጥ ሊያመጣ ወይ ደግሞ የተሻለ የሙያ ልምምድ ሊያደርግ ይችላል። ብዬ አስባለሁ እና እንደ አጠቃላይ እንግዲህ የቤት የማማር ሂደት በደንብ ከእያንዳንዱ ነገር በጽዳት ማስዋብ የተሻለ ነው ማለት ነው። እንደ አጠቃላይ

እሺ በድጋሚ ተመልሻለሁ ማለት ነው እንግዲህ ብዙ ጥያቄዎችን እያስተናገድኩ በጣም ጥሩ ጥሩ የሆኑ ጥያቄዎችን እየተመለከትኩ ነው በጣም ደስ ይሉኛል ማለት ነው። እንግዲህ ወደ ጥያቄውም ስገባ ወተት ትጠጣለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ወተትን በሚገባ እጠጣለሁ ማለት ነው እንግዲህ ወተት የመጠጣት ሂደት በጣም በጣም ያው እድገቴም ገጠር አካባቢ ላይ ስለሆነ በጣም ወተት ወ በማገኝበት ሂደት ነው ያደግኩት እና በጣም አሁን ድረስ በጣም ወተት ደስ ይለኛል በደንብ እጠጣለሁ ማለት ነው። ወተት እንግዲህ ያው ወተት ውስጥ የምናገኘው ነጥረ ነገር በሚገባ ከጠጣን አሪፍ የሆነ የሰውነታችን ሂደት በደንብ ጥሩ የሚያረግበት ሂደት የአቅም ግንባታም ሚያረግልን ሂደት አለ። እና ወተት እንግዲህ በሚገባ እጠጣለሁ ማለት ነው። እንግዲህ ያው ወተት የምጠጣው የላም ወተት ነው ወይም ደግሞ የከብት ወተት የላም ወተት የሚባለውን በሚገባ እጠጣለሁ ማለት ነው። እንግዲህ ያው ወተት ትኩስ ወተት በደንብ መጠጣት እወዳለሁ እንዲሁም ደግሞ ከትኩት ወተት ከትኩስ ወተት አለፍ ስል ደግሞ ወደ እርጎ እርጎን በደንብ የምጠጣበትም ሂደት አለ ማለት ነው። እርጎን እንግዲህ በደንብ የምጠጣበትም ሂደት አለ በጣም ደስ ይለኛል እርጎም ማለት ነው። ከዛም አለፍ ስል ደግሞ እንግዲህ ያው የወተት አስተዋጾን እንግዲህ የትኛውንም አላልፈውም ማለት ነው በጣም ደስ ይለኛል እና በጣም ይስማማኛል ማለት ነው። ወደ አይብ ስንሄድም አይብን በደንብ ምጠጣ ምመገብበት ሂደት ነው ማለት ነው በጣም ደስ ይለኛል አይብም እና ያው የ የ ላም አስተዋጽኦ በጣም ትልቅ ነገር ነው ብዬ ነው ማስበው ለጤናችንም ሆነ ለሰውነታችንም ማለት ነው። ከእርጎ ጋርም ስናይ እንግዲህ እርጎ ከመጠጣታችን በፊት እርጎ ከረጋ በኋላ የሚናጥበት ሂደት ይኖራል ማለት ነው ሲናጥ ደግሞ ሚገርም ቅቤ ይወጣዋል እና ቅቤውም ደግሞ በጣም በጣም ልዩ የሆነ ጣዕም ወይም ደግሞ ልዩ የሆነ ነው ማለት ነው። እንግዲህ ቂቤውንም በሚገባ እመገባለሁ ማለት ነው እንደ አጠቃላይ የ የላም አስተዋጽኦን በደንብ እያንዳንዷን እጠቀማለሁ ማለት ነው። ብዙም ጊዜ እንደውም በተገቢው መንገድ ህላም ብዙ ጊዜ ቤተሰብ የማያጣበት ሂደት ነበር እና በልጅነቴ በጣም የወደድኩ እና እየወደድኩ ያደኩበት ሂደት ነበር እና በጊዜው አሁን አሁን ላይ ራሱ በጣም ደስ የሚለኝ ነው ማለት ነው። እና እያንዳንዱን የ ላም አስተዋጽኦ በሚገባ እጠቀማለሁ ማለት ነው እንግዲህ ያው ወተት እንግዲህ በተለያየ አይነት የላም ዝርያዎች የሚገኝ ነው ማለት ነው። ለምሳሌ የሀበሻን ላም ስንመለከት ሀበሻዊ ላም ሚባለው በጣም አሪፍ የሆነ ወተታቸው በጣም ጣዕሙ ምርጥ የሚሆንበት ሂደት አለ ማለት ነው እንዲሁም ደግሞ ፈረንጅ ላም ምንላቸው የተለያዩ የላም አይነቶች አለ ማለት ነው። እና እነሱም ደግሞ በጣም በፈረንጆች ላም ወይም ደግሞ ደግሞ ድቅል ላም የምንላቸው በሚገባ የ ትልቅ ሰውነታቸውም በጣም ግዙፍ የሆነ ናቸው እና እንዲሁም ደግሞ ወተታቸውም በጣም በርካታ የሚሆንበት ሂደት አለ ማለት ነው። እና ከሀበሾች ላሞች ወይም ደግሞ ከእነሱ ጋር ያለው ልዩነት በጣም ልዩነት አለው ማለት ነው። ልዩነቱ ምንድነው? አንደኛ ብዛት አይገናኝም ማለት ነው በጣም እነኛ ፈረንጆች በጣም ብዙ ይታለባሉ ወይም ድቅል ላሞቹ ማለት ነው። የኛ ሀበሾች ላሞች ደግሞ በተወሰነ መንገድ የሚታለቡበት ሂደት አለ አሁን አሁን ላይ ያው እያንዳንዱ ቦታ ላይ ወደ ድቅል ላሞች በተዘዋወረበት ሂደት አለ ማለት ነው። ምክንያቱም ከተለያዩ ከጥቅማቸው አንፃር የእያንዳንዱ የዋጋም ንረት በጣም እየጨመረ ስለሆነ የላሞች ሂደት በብዙ መንገድ ግንዛቤ ውስጥ በመግባት እያንዳንዱ የ የጨመሩበት ሂደት አለ ማለት ነው። በዋነኝነት እና እያንዳንዱን የላም የወተት አስተዋጽኦ ሂደት በሚገባ እየጨመረ ያለበት ሂደት አለ ማለት ነው። ላሞቹን ጊደሮች የሽ የሽያጭ ሂደታቸው ራሱ በጣም በጣም አሁን ላይ በጣም ትልቅ የሆነ ገበያ ላይ ሲውሉ ወጣም ትልቅ ገቢ እያስገኙ የሚገኙ ናቸው። እንግዲህ በተለይ እነኚህ የፈረንጅ ላም ወይም ድቅል ላሞች የምንላቸው እና በጣም ጥሩ የሆነ የወተት የሚሰጡበትም ሂደት አለ እንዲሁም ደግሞ በሰውነታቸው በጣም ግዙፍ የሚሆኑበት ሂደት አለ እና ይሄ ደግሞ በጣም ተፈላጊነታቸውን ይጨምረዋል ማለት ነው። እና እንደ አጠቃላይ ደግሞ በጣም ልዩ ልዩ የሆኑ የላም ዝርያዎችም እንዲሁ የሚፈጠሩበት ሂደት አለ በተለይ ከሀበሾቹ ጋር ሲዳቀሉ ማለት ነው። እና በጣም በጣም ጥሩ የሚባል የከብት ወይም ደግሞ የእንሰሳ እርባታ በጣም ሀሪፍ እየሆነ ይገኛል ማለት ነው በተወሰነ መንገድ በሀገራችንም እንዲሁም የላም ወተቶችም በጣም አሪፍ ነው ማለት ነው። እንደ አጠቃላይ ይሄን ይመስላል

እሺ በጣም ጥሩ ወደ ቀጣዩ ጥያቄ እንገባለን ማለት ነው እንግዲህ ያው ቀጣዩ ጥያቄን ስንመለከተው? ከልጅነትህ የምትዘክረው ነገር አለ የሚል ጥያቄ ነው በጣም ጥሩ እንግዲህ ያው በሚገባ የምዘክረው ነበር በልጅነቴ ማለት ነው። በልጅነቴ እንግዲህ በጣም በጣም ፈጣን የሆንኩ የኳስ ተጫዋች ትልቅ ጥበብ ያለኝ ልጅ ነኝ በነገራችን ላይ ነበር በልጅነቴ ላይ እና ብቻ እኔ እንዴት እንደለመድኩት ባላውቅም በጣም ፈጣን እና በጣም አሪፍ የምባል ተጫዋች ነበርኩ። በልጅነቴ እና ያው በዛ ጊዜ ላይ በጣም ኧረ ይሄ ልጅ ይሄ ልጅ በጣም ጎበዝ ነው ሀይለኛ ነው በቃ ይሄ ልጅ እየተባልኩ በጣም እየተሞገስኩ ያደኩበት ሂደት ነበር። በኳስ ጨዋታ ሂደት እና ያው በጊዜ ሂደት ኳስ ጨዋታውን የተውኩበት ሂደት ቢኖርም በጣም ፈጣን ተጫዋች ነኝ። በዚህ ላይ ደግሞ በጣም ብዙ ጊዜ ጎል በማግባት በኩል ላይ በጣም የጨዋታ ጥበብ እና ክህሎት አለኝ ማለት ነው እያንዳንዱን እንቅስቃሴ በማደርግበት ሂደት ማለት ነው። እና በዋናነት የማደርገው የእንቅስቃሴ ሂደት ፈጣን የሆነ የኳስ ቅብብሎሽን አድርጊቼ በሚገባ ወደ ከመረብም የማሳርፍበት ሂደት ነበርና በጣም ብዙ የሚመለከቱ ሰዎች በጣም የሚገረሙበት ነበርና ምክንያቱም በጣም ገና ልጅ ነኝ ማለት ነው። ይህን ደግሞ የማደርገው ያው ከልጅነት አንፃር በጣም ፈጣን የሆነ የቅልጥፍናና የሙያ ክህሎት ነው ማለት ነው። እያንዳንዱን ሂደት ነው እዚህ ያደረሰው ብዬ አስባለሁና እያንዳንዱን ሙያዬን ደግሞ በተገቢው መንገድ እየተጠቀምኩበት በነበረበት ሂደት ላይ ያው በጊዜ ሂደት የነገሮች አለመመቻቸት ሂደት ሲኖሩ በዛው ከጨዋታው ራሴን ያገለልኩበት ሂደት አለ። በልጅነት እድሜዬ ላይ እና እዛው ብቀጥል በጣም ፈጣን ተጫዋች እና በጣም እውነትም ለትልቅ ቦታ እንደምበቃ እርግጠኛ የነበርኩበት ሂደት ነበር። ምክንያቱም በእድሜ ደረጃም በጣም ትንሽዬ ነበርኩና ግን ከእድሜ የሁለት ሶስት እጥፍ በላይ የመጨወት ክህሎት ነበረኝ በሰአቱና በ ጊዜ ሂደት ግን ያው ሳይሆን የቀረበት ሂደት አለ ማለት ነው። እና ያው መቼም እንደታሰበው አይሆንም ሁሉም ነገር ማለት ነው እና እንግዲህ ከልጅነቴ የሚዘከርበት ነገር በዋነኝነቴ የኳስ ጨዋታ ሂደት ነበር ማለት ነው። በጣም በከፍተኛ ሁኔታ ስሜ በጣም የወጣበት ነበር ማለት ነው። እና ያው ሰዎች በተለያየ የሙያ ሂደት ውስጥ በተለያየ በልጅነት እድሜያቸው ላይ በጣም በጣም ለማ እስከሚብድ ድረስ በልጅነት ትንሽዬ ሆነው እነሱ እውነት የሚሰሩት አለ ወይ የሚባል ነገርን በሚገባ ሰርተውት የሚታዩበት ሂደት አለና ይሄ እንግዲህ በጣም በጣም ትልቅ የሆነ የ የተሰጥኦ ሂደት ነው ማለት ነው። ያው አንዳንዶ ልጆች በዛው ቀጥለው የተሻለ ደረጃ ላይ የሚደርሱበት ይኖራሉ። አንዳንድ ደግሞ ያው ከዛ ከነበሩበት ወይ ደግሞ በጣም በዚህ ስራ ይሄ ልጅ በጣም እዚህ ቦታ ይደርሳል የሚባልበት ሂደት ላይ ወደ የማይሆን መንገድ የሚሄድበትም መንገድ ይኖራል። እና ያው ሁሉም ነገር እንደታስበው አይሆንም በሚለው እንያዘው ይመስለኛል እና እና እንደ አጠቃላይ ደግሞ ጥሩ የሆነ የተለያየ ልምድ ያላቸው ልጆች አሉ። ለምሳሌ እንዲሁም በትምህርት ደረጃም ሊሆን ይችላል በጣም በጣም ፈጣን የሆኑ ትምህርት ተማሪዎች ሊኖሩ ይችላሉ። እንዲሁም ደግሞ በተለያዩ በ የሆነ ነገር በመገጣጠም ሂደት በልጅነታቸው በጣም ትልቅ የሆነ የሙያ ጥበብ የሚኖራቸው ልጆች አሉና እያንዳንዱ በተፈጥሮ የሚሰጠው የተለያዩ ስጦታዎች ይኖራሉ ብዬ አስባለሁ። እና ከዛ አንፃር እንግዲህ አንዳንዶች በሚገባ በዛው ቀጥለው የተሻለ ደረጃ ላይ የሚደርሱበት አለ አንዳንዶችም ደግሞ ባላሰቡት መንገድ ነገሮች ተለውጠው ወዳልሆነ መንገድ የሚሄዱበት ሁኔታዎች ይኖራሉና ያው እንደየሁኔታው ቢለያይም እንግዲህ ጥሩ የሚባል የ እንቅስቃሴ ሂደት ይኖራል። ማለት ነው። በእያንዳንዱ ውጣ ውረድ ላይ ወይም የእያንዳንዱ ህይወት ላይ እና ትልቁ አመለካከትም ያላቸውን ሰዎችን ስንመለከት እያንዳንዱን በተገቢው መንገድ ጥሩ በሚባል ሁኔታ ላይ የተሰማራ ሰው የተሻለ ለውጥ የሚያደርግበት ሂደት አለ። እና እያንዳንዱን የብልሃተኝነት ስሜት በሚገባ እናያለን ወይም ደግሞ እንረዳለን ማለት ነው። ጥሩ የሚባል የሙያ ቅልጥፍና ያላቸው ተጫዋቾችም እንዲሁ በሀገራችን ያሉበት ሂደት አለና በሚገባ የምናይበትና የምንረዳበት ሂደት አለ። ይህን ይመስላል እንደ አጠቃላይ ስንመለከተው ማለት ነው። እንግዲህ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ እ ጥያቄ እሄዳለሁ ማለት ነው። እንግዲህ የቀጣዩን ጥያቄ ስንመለከት እንግዲህ እ ብዙ ነገሮችን እያየን እ እየተንቀሳቀስን ያለንበት ሂደት አለ ማለት ነው። እንግዲህ ማህበራዊ ሚዲያ እጠቀማለሁ የሚል ጥያቄ ነው በስምአም ምንም አይነት ጥያቄ ይሄ በጣም በጣም በብዙ መንገድ የምጠቀምበት ሂደት አለ ማለት ነው በጣም እጠቀማለሁ ማለት ነው ማህበራዊ ሚዲያ ግን የምጠቀምበት የአጠቃቀም ሂደት በጣም በጣም ዲሲፕሊን የተሞላው የአጠቃቀም ሂደት ነው ማለት ነው። ምክንያቱም እያንዳንዱን የምጠቀምበት ሂደት በጣም ልዩ የሆነ ወይም ደግሞ በጣም ለኔ ብቻ እንዲመቸኝ አርግቼ የምጠቀምበት ሂደት አለ ማለት ነው። ሶሻል ሚዲያን ማለት ነው ያለበዚያ የሶሻል ሚዲያ እንግዲህ ሙሉ በሙሉ ከምናስብበት ሂደት እ ሙሉ በሙሉ ሊያሰናክለን ወይም ደግሞ መስመር ሊቀይረን ይችላል ማለት ነው። እንዲሁም ደግሞ በሚገባ ከተጠቀመው ደግሞ ህይወታችንንም ሊለውጥ የሚችልን ስራዎችን መስራት የምንችልበት ሂደት አለና። ከዚህ አንፃር እንግዲህ ሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያን በደንብ በጥንቃቄ የምጠቀምበት ሂደት አለ ጊዜንም ምንም አይነት ለማጥፋት ምንም ጥንቃቄ የማደርግበት ሂደት ነው ማለት ነው። ጊዜንም በደንብ ነው የምጠቀመው ማለት ነው ምክንያቱም ያው ሊጠቅመኝ በሚችል ነገር ላይ ብቻ ነው እኔ ጊዜዬን ማሳለፍ የምፈልገው እንጂ። ነገር ላይ ጊዜ ማሳለፍ ምንም አይነት ጥቅም እንደሌለው ትርፍ የማላገኝበት ነገር ላይ ያን ያህል እ እም ብዙ መቆየት አልፈልግም ማለት ነው። እዛ ቦታ ላይ እና እንደ አጠቃላይ ይሄንን ማየት እና መረዳት ይኖርብናል ይኖርብኛል ማለት ነው። እና እንደ አጠቃላይ ጥሩ የሆነ የስራ ሂደት ወይንም ደግሞ የእያንዳንዱን የሙያ ክህሎት በደንብ እየሰራሁበትና እየተማርኩበት የሄድኩበት ሂደት አለና ይሄ ደግሞ በጣም ለኔ ትልቅ የሆነ ቦታ የምሰጠው ነገር ነው ማለት ነው። እንደ አጠቃላይ ብዙ ነገሮችን ከግንዛቤ ውስጥ ስንከት እያንዳንዱ ነገሮች ለእኛ ወሳኝ የሚባሉ ሂደቶችን የምናይበት የምንዳስስበት ሂደት አለ ማለት ነው። እና ከዚህ አንፃር ደግሞ በተሻለ መንገድ ሁሉ ነገር የተመቻቸ ሊሆን ይችላል አንዳንዴም ደግሞ ምቾት የሌለበት ሁኔታዎች ሊኖሩ ይችላሉ እና እ በዛ እ ጥሩ የሆነ የንግግር ክህሎት ልናዳብረው እንችላለን። እንዲሁ ደግሞ በሶሻል ሚዲያ ብዙ ነገሮችን ለሰዎች የሚጠቅሙ ነገሮችን ልንነግር እንችላለን ወይም ደግሞ ለማህበራዊ ድር ገጽ ማለት ነው እና እያንዳንዱን ስራ የምንሰራበትም ሂደት ትልቅ የሆነ ውጤት ለማግኘት እስከሆነ ድረስ የተሻለ እ የማህበራዊ እ ሚዲያን አጠቃቀም ሂደት በደንብ መረዳት ይኖርብናል ብዬ አስባለሁ። እና የማበራዊ ሚዲያን እንግዲህ በጣም አንዳንዴ ጥንቃቄ ይፈልጋል ያልኩበት ትልቁ ምክንያት ምንድነው? ጊዜያችንን ሙሉ በሙሉ ሊወስድ የሚችል ነገር ነው ማለት ነው። ይህንን ደግሞ ለምሳሌ ቲክቶክን ስናየው በጣም አስቸጋሪ የሚሆንበት ሂደት አለ ማለት ነው። የሚገባ ከዛ ፕላትፎርም ራሳችንን ካላገለልን ወይም ደግሞ በምንፈልገው መንገድ ብቻ እንዲንቀሳቀስልን ማድረግ የምንችልበት ሂደት አለ አልጎሪዝሙን እና ያን ደግሞ በደንብ በጥንቃቄ መጠቀም ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ጥሩ የሆነ የማህበራዊ ድረ ገጽ አጠቃቀም ሂደት እጠቀማለህ ማለት ነው። ማንኛውንም ኢንፎርሜሽን ደርሰህ ሂደት ለማግኘት ያው ግዴታ ማህበራዊ ድረገጽ ነው በሚገባህ የምጠቀመው እና እ እንደ አጠቃላይ ይህን ይመስላል ማለት ነው። የማህበራዊ ድረ ገጽ አጠቃቀም ሂደቴ ማለት ነው። በብዙ መንገድ እንግዲህ የተሻለ ለውጥ የተሻለ ውጤት የምናገኝበት ደግሞ የምንረዳበት ሂደት ይኖራል ማለት ነው። እና እያንዳንዱን ሂደት በጣም ጥሩ በሆነ መንገድ የምናይበት እ ሁኔታ አለና እያንዳንዱን እ የእውቀት ደረጃን በሚገባ ከተጠቀምን ብዙ ነገሮችን በማህበራዊ ድረገጾች እ እ ማሰራጨትም ሆነ በሚገባ እ የተለያዩ ለኛ ሊጠቅሙ የሚችሉ ሰራዎችን መስራት የምንችልበት አለ ሂደት አለ። እንዲሁም ለማህበረሰቡ ሊጠቅም የሚችሉ ነገሮችን በደንብ የምንሰራበት ሂደት ይኖራል ማለት ነው እና እንደ አጠቃላይ ይሄን በሚገባ ከተጠቀምን የተሻለ ውጤት እናገኛለን ማለት ነው። ጥሩ የሆነ የ ማበራዊ ድረ ገጽ ሂደቶችን ስንጠቀም እንግዲህ በዋነኝነት ስናይ እያንዳንዱ የማበራዊ ድረ ገጽ እንግዲህ ለእኛ በጣም ሊጠቅም የሚችል እ መሆኑንና በሚገባ እኛ ልንረዳው የምንችለው ቢሆን እንደ እንዳጠቃቀም ሂደታችን ስለሚወሰን ይሄንን ማሰብ አለ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ እንግዲህ ያው ስልጠና ትወስዳለህ የሚል ጥያቄ ነው። በጣም ጥሩ እንግዲህ ስልጠና በሚገባ በሚገባ እወስዳለሁ ማለት ነው የተለያዩ ስልጠናዎች በተለያዩ ማህበራዊ ድረገጾች እመለከታለሁ ወይም ደግሞ እከታተላለሁ። ግን በተገቢው ደግሞ መሰልጠን በጣም ጉጉቴ ነበረኝ አእምሮ ላይ መስራት ነበረና እንደዚህ የ የአእምሮአችን ወይም ደግሞ የአእምሮአችንን ሳይኮሎጂ በደንብ መረዳት ላይ ነበር በጣም እያደረኩ የነበረው እና እሱ ላይ ነው በሚገባ ስልጠና እየወሰድኩ ያለሁት ማለት ነው። ምክንያቱም አእምሮአችን በሚገባ ስማርት የሆነ አሰራር እንዲሰራ ካደረግነው ወይም ደግሞ የአይምባችንን አሰራር ሙሉ በሙሉ እንዴት እንደሚሄድ ራሱ በሚገባ ካወቅን እና ከተረዳን ወዴትም የምንሄድበትን መንገድ በቀላሉ የምናስኬድበት ሂደት ይኖረናል ማለት ነው። ምክንያቱም አንደኛው የአእምሮአችንን የራሳችንን አእምሮ ራሱ እንዴት እየሰራ እንደሆነ ራሱ በደንብ በግንዛቤ ሂደት ማወቅና መረዳት ይኖርብናል ማለት ነው በዋነኝነት እና ይህንን ታሳቢ በማድረግ ነው እንግዲህ እያንዳንዱን የ ይህ የ የአእምሮ ሂደትን በደንብ አእምሮአችን የተሻለ እንዲያስብ ልናደርግ የምንችልበትን ሂደት እንድጠቀመው ማለት ነው እና እንግዲህ የአእምሮአችን የአስተሳሰብ ሂደት በልዩ ሁኔታ ጥሩ በሚባል መልኩ የምንጠቀምበት ሂደት አለ እና እያንዳንዱን የአእምሮአችንን ክፍል እንግዲህ በተገቢው መንገድ ከተጠቀምንበት ትልቅ የሆነ እውቀትና ስብእናን የምንገነባበት ሂደት ስላለ ይህንንም ከግንዛቤ ውስጥ በመክተት ነው እንግዲህ እያንዳንዱን ነገር ትልቅ የሆነ ምልከታ ያለን ማለት ነው። እያንዳንዱን የእውቀት ደረጃም በተገቢው መንገድ የምናሳድገው እንግዲህ እያንዳንዱን ነገር ስንረዳና ስናውቅም ስለሆነ ስልጠናው በዚህ በኩል ነው እኔ በደንብ የማተኩረው ማለት ነው በዋነኝነት። እናም እንግዲህ የዚህ የስልጠና ሂደት በጣም ለኔ ትልቅ ጥቅም እያገኘሁበት እገኛለሁ። ምክንያቱም እያንዳንዱን ነገር እየተረዳሁና እያወቅኩ የሄድኩበት ሂደት አለ በምን አይነት ዝውውር እንደሚሄድ አእምሮ አስተሳሰብ እና እንደ አጠቃላይ ይህን ይመስላል። የእውቀት ደረጃ ማለት ነው ብዙ ጊዜ ስንመለከት አእምሮአችን እንግዲህ በጣም ልዩ በሆነ እሳቤ ውስጥ የሚውልበት ወይም ደግሞ የሚኖርበት ሂደት አለና ያ ጊዜ ላይ ጥሩ የሆነ ምልከታን እንዲያይ ወይም ደግሞ አእምሮአችን እንዴት አርግተን ተቆጣጥረን መንቀሳቀስ እንደምንችል በተገቢው መንገድ ይሄንን መረዳት ስላለብኝ ነው እንግዲህ ስልጠና ወደዚህ የበኩል ገባሁት ማለት ነው እና በብዙ መንገድ ያው ስልጠና የሚያሰለጥኑ ማህበረሰባን ወይም ደግሞ ባለሙያዎች አሉ ትላልቅ ሌክቸረር የሆኑ ባለሙያዎች። ግን ያው ጥሩ በሚባሉ እንግዲህ ትሻላል በሚባሉ የኖሩትን ህይወት ደግሞ የሚናገሩትን ነው በሚገባ ደግሞ መከታተል የምፈልገው። ምክንያቱም ያልተኖረ ህይወት ሲሆን ምንም አይነት ያልቀመሱትን ምግብ እንደመጋበዝ ያክል ስለሚቆጠር በሚገባ በምን ያህል ጊዜ እንደቆዩበት እና ጥሩ ጊዜ እንዳሳለፉበትም ብዙ ነገሮችን ታወቅኩ በኋላ ነው እንግዲህ ወደ ስልጠና የሄድኩት ማለት ነው። እና እንደ አጠቃላይ እንግዲህ በሚገባ የጤናችንን አጠባበቅ ሂደታንን በደንብ ወይም ደግሞ የስልጠና አጠባበቅ ሂደታችንን በደንብ መረዳት አለብን ማለት ነው። እና ሌላው ቀርቶ አእምሯችን ጠዋት ጠዋት ምን አይነት እሳቤን እንደሚያስብ እንዲሁም ደግሞ ውሎውን እንዴት መዋል እንዳለበት የሚለውን እንኳን እሱንም በደንብ ተረድተንና አውቀን ብንቀሳቀስ ብዙ ነገሮችን የመቀየር አቅም ማለት ነው አእምሮአችን አእምሮአችን በጣም ግዙፍ የሆነ ሀይለኛ የሆነ ሀይል ነው እና ከተጠቀምንበት ይሰራል። ካልተጠቀምንበት ደግሞ የማይሰራበት ሂደት አለ ዘበጠርቄ ያለ ህይወት የሚያኖረንም ይኖራል ማለት ነው። እና እንደ አጠቃላይ በብዙ መንገድ ስናይ ስልጠናን የምንከታተለው ስልጠና ደግሞ በተገቢው መንገድ የተኖረ ህይወት ቢኖ ቢሆን በጣም መልካም ነው ብዬ አስባለሁ እኔ እንደተረዳሁት እና እና እያንዳንዱ የእውቀት ባለቤቶች በማንበብ ብቻ ተመርኩዘው ሊናገሩ መቻል የለባቸውም ብዬ ነው እኔ የማስበው ምክንያቱም ቢሆን እያጣጣምኩ የኖሩኩት ህይወት ስለሆነ ለሰዎችም በሚገባ እንደሚሰራ እርግጠኛ የምሆንበት ሂደት ስላለ ይሄንንም ታሳቢ ማድረግ አለባቸው ማንኛውም ስልጠና አሰልጣኞች ብዬ አስባለሁ እኔ እንደ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው። እንግዲህ ወደ ጥያቄው ስገባ በተፈጥሮ ውስጥ መራመድ ትወዳለህ የሚል ጥያቄ ነው በጣም ጥሩ የሆነ ጥያቄ ነው በጣም ደስ ይላል ማለት ነው። እንግዲህ ያው ተፈጥሮን ስንመለከት ብዙ እኔ አይምሮዬ በጣም ሰላም የሚሰማው እና በጣም እርካታ የሚያገኝበት ሂደት አለ ማለት ነው። በተፈጥሮ እውነት ለመናገር እና በጣም ተፈጥሮ እንደ አጠቃላይ ትልቅ የሆነ ደስታን የሚፈጥርብኝ ሂደት አለ ማለት ነው። ተፈጥሮ ምክንያቱም ለምሳሌ እኔ የትኛውም ቦታ ላይ እንኳን ባልሄድ ቢያንስ ተፈጥሮን ለመቃኘት ወደ ገጠራማ ቦታዎች ላይ ከከተማ ወጥቼ ገጠራማ ቦታዎች ላይ በደንብ መንቀሳቀስ እወዳለሁ ማለት ነው። የተፈጥሮን የመልካአ ምድር አቀማመጡን የእያንዳንዱን ነገር ስመለከት በጣም ይገርመኛል የተፈጥሮ ስራ ማለት ነው። ለምሳሌ ዛፎችን ያበቃቀለቸው የእድገት መጠናቸውን ሳይ እንዲሁም ደግሞ የተራሮች አቀማመጥ ሂደት የገደሉ እያንዳንዱ ነገር በጣም በጣም ልዩ የሆነ ስሜት የሚፈጥርብኝ ሂደት አለና። እና ከተፈጥሮ ጋ በጣም መራመድም ሆነ አብሬ መሄድ በጣም ደስ ይለኛል ማለት ነው መንፈሴ ውስጤ ይሰማኛል ማለት ነው። ደስታ ማለት ነው እንግዲህ ተፈጥሮ ምን አይነት ምን ያህል ድንቅ እንደሆነ በጣም ሳስበው የሚገርመኝ ሂደት አለ እና እንግዲህ ያው የተፈጥሮ ሂደት ታይቶና ተጠግቦ አያልቅም ማለት ነው። እና ብዙ ነገሮችን ያየሁበት ሂደት አለ ማለት ነው እያንዳንዱ የእውቀት ጥግ ድረስ ብንሄድም ተፈጥሮን እንዲህ በቀላሉ የምንጨርሳት ወይም ደግሞ አይተን የምንጠግባት አይደለችም ማለት ነው። እና በጣም በጣም የተፈጥሮ ሂደት በጣም የሚያስገርመኝ ነው ማለት ነው። እንግዲህ ያው የተፈጥሮ እንግዲህ በብዙ መንገድ እናያለን በብዙ ቦታዎች ላይ። እና ለምሳሌ ሌላው ቀርቶ እንኳን እኛ በቀላሉ አሁን ማንኛውም ህዝብ ኢትዮጵያዊ የሆነ ወይም የሌላ ሀገር ያለ ህዝብ የሚመገበው ምግብን እንኳን ወይም ጥራጥሬ ሊሆን ይችላል ወይም ፍራፍሬ የተለያዩ አትክልቶች ሊሆን ይችላል። የምመገበው የምንመገበው ምግብ እንግዲህ በሚገርም ሁኔታ መሬት ላይ ቆሻሻ ላይ ተዘርቶ በደንብ ተመልሶ ልዩ ሆኖ በቅሎ ለኛ የሚገርም የምግብ ሂደት የሚሰጠን ሂደት በጣም በጣም ይሄን እንኳን ሳስበው ትልቅ የሆነ ያላወቅኩት ነገር እንዳለ የሚሰማኝ ያህል ነው ደስታው የሚኖረኝ ማለት ነው። ምክንያቱም እያንዳንዱ ነገሮችን ስናይ በጣም ልዩ ልዩ የሆኑ ሊታመኑ የማይቻሉ ነገሮች ሆነው እናያለን እና ይሄ ደግሞ በጣም በጣም ትልቅ የሆነ የሰው ልጅ የመግባባት ሂደቱንም ሆነ የአመለካከት ግንዛቤውን ልዩ በሆነ መንገድ ተረድቶና አውቆ እያንዳንዱን ሂደቱን በተገቢው መንገድ እያንዳንዱን ሂደት። በሚገባ ካየ በኋላ ህይወቱን ሙሉ በሙሉ ሊቀይርና ሊረዳ የሚችልበት ሂደት ስላለ ይሄን ደግሞ በጣም በብዙ መንገድ ማየት የሚንችልበት ሂደት አለና እያንዳንዱን የእውቀት ደረጃም በልዩ ሁኔታ ተረድተን ማወቅ የምንችልበት ሂደት አለና። እንግዲህ ተፈጥሮን በጣም በብዙ መንገድ ማድነቅ የምንችልበት ሂደት አለ። ለምሳሌ አንድ አቮካዶን እንኳን ብናይ በሚገባ አንድ ፍሬ የበላናትን መልሰን አፈር ውስጥ ብንከታት በጊዜ ሂደት ተነስታ አድጋ እሷ መልሰ በጣም በርካታ አቡካዶዎችን ፍሬ የምትሰጠን ሂደት አለና ይሄ ደግሞ በጣም በጣም የሚያስደነግጥ ነው በጣም ተፈጥሮ ምን ያህል ሚስጥር እንዳለው የምንረዳበት ሂደት አለና። ከዚህ ጋር ተያይዞ ትልቅ የሆነ እውቀት የምንሰበስብበት ሂደት አለ እንደ አጠቃላይ ማለት ነው። ብዙ ጊዜ የምናየውን ወይም ደግሞ ብቻ ሳይሆን እኛ በአካላችን በቅርበታችን የምናየው ነገር ራሱ በጣም በብዙ መንገድ ልዩ የሆነ ያለበት ሂደት አለና ይሄ ደግሞ በጣም ትልቅ የሆነ የኑሮ ሂደትን ወይም ደግሞ የመኖራችንን ሚስጥር ከተፈጥሮ ጋር ስናገናኘው ብዙ ነገር የሚገናኝበት ነገር አለ እኛ በስህተት ወደ መራቁ እየሄድን ነው እንጂ ነገሮች ከተፈጥሮ ጋር ግንኙነት እንዳላቸው መረዳታችን በጣም ለብዙ ነገር ጥንቃቄና እውቀት ብልህነት እናገኛለን ማለት ነው። እና እንደ አጠቃላይ ጥሩ የሆነ የእውቀት ፍላጎታችንን የምንሰበስብበት ሂደት አለ እና እያንዳንዱን የስራ ምንነት እና የስራ ቦታን በተገቢው መንገድ የምንጠቀምበት ሂደት አለ ማለት ነው። እና ከዚህ ከዚህ አንፃር እንግዲህ ትልቁ ለህይወታችን ወሳኝ የሚባሉ ነገሮችን በተገቢው መንገድ ስናከናውን ለእያንዳንዱ ነገር እኛ ተጠያቂ ከመሆን ባሻገር

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብተናል ማለት ነው እንግዲህ ቀጣዩን ጥያቄ ስንመለከት እንግዲህ ያው ጥያቄው የሞባይል ዳታ ትጠቀማለህ? የሚል ጥያቄ ነው በጣም ጥሩ እንግዲህ ያው የምጠቀመው በዳታ ሳይሆን ያው ሙሉ በሙሉ ኢንተርኔት አንደኛዬን ገዝቼ ነው ማለት ነው የአመት ኢንተርኔት የምጠቀመው እና በሚገባ የኢንተርኔት ሂደት በጣም ጥሩ በሆነ መንገድ እየተጠቀምኩበት ነው ማለት ነው እንግዲህ ያው ኢንተርኔት እንግዲህ በጣም ለብዙ ነገር የምንጠቀምበት ሂደት አለ እንግዲህ በዋነኝነት ደግሞ ለእያንዳንዱ ለምፈልገው ነገር ለስራ የምጠቀምበት ሂደት አለ ለምሳሌ ለዚህ ስራ ራሱ በሚገባ ያው ኢንተርኔት ሙሉ በሙሉ ነው የምጠቀመው እና እያንዳንዱን ሂደት ያው በተገቢው መንገድ እየተጠቀምኩበት ያለሁበት ሂደት አለ እና ያው በተሻለም መጠን ጥሩ የሆነ የእያንዳንዱን የኢንተርኔት መጠኑን በሚገባ ከተስተካከለ አሪፍ ኔትወርክ ያለበት ቦታ ላይ እንደመኖሬ መጠን ያው በጣም ደስ የሚል እንቅስቃሴ የሚያደርግበት ሂደት አለ ፈጣን ነው ኔትወርኩ እና በሚገባ እንግዲህ ሞባይል ዳታ እጠቀማለሁ ማለት ነው እንደው ያው አመታዊ ቢሆንም ያው በኢንተርኔት ጥቅል ውስጥ ስለሚካተት ነው እና እንግዲህ በሚገባ ያው ኢንተርኔትም በደንብ እጠቀማለሁ ማለት ነው ዳታውም በደንብ እጠቀማለሁ ማለት ነው የአመታዊውን ያሰርኩትን ያሰርኩትን ማለት ነው እና በጥሩ መንገድ እየተጠቀምኩበት እገኛለሁ ማለት ነው ለማይረባ ነገር ምናምን ለመዋል ሳይሆን በጣም በልዩ ሁኔታ እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብተናል ማለት ነው እንግዲህ ቀጣዩን ጥያቄ ስንመለከት እንግዲህ ያው ጥያቄው የሞባይል ዳታ ትጠቀማለህ የሚል ጥያቄ ነው በጣም ጥሩ እንግዲህ ያው የምጠቀመው በዳታ ሳይሆን ያው ሙሉ በሙሉ ኢንተርኔት አንደኛዬን ገዝቼ ነው ማለት ነው የአመት ኢንተርኔት የምጠቀመው እና በሚገባ የኢንተርኔት ህይወት በጣም ጥሩ በሆነ መንገድ እየተጠቀምኩበት ነው ማለት ነው እንግዲህ ያው ኢንተርኔት እንግዲህ በጣም ለብዙ ነገር የምንጠቀምበት ሂደት አለ እንግዲህ በዋነኝነት ደግሞ ለእያንዳንዱ ለምፈልገው ነገር ለስራ የምንጠቀምበት ሂደት አለ ለምሳሌ ለዚህ ስራ ራሱ በሚገባ ያው ኢንተርኔት ሙሉ በሙሉ ነው የሚጠቀመው እና እያንዳንዱን ሂደት ያው በተገቢው መንገድ እየተጠቀምኩበት ያለሁበት ሂደት አለ እና ያው በተሻለም መጠን ጥሩ የሆነ የእያንዳንዱን የኢንተርኔት መጠኑን የሚገባ ስታከለ ስታገለ አሪፍ ኔትወርክ ያለበት ቦታ ላይ እንደመኖሬ መጠን ያው በጣም ደስ የሚል እንቅስቃሴ የሚያደርግበት ሂደት አለ ፈጣን ነው ኔትወርኩ እና በሚገባ እንግዲህ ሞባይል ዳታ እጠቀማለሁ ማለት ነው እንደው ያው አመታዊ ቢሆንም ያው በኢንተርኔት ጥቅል ውስጥ ስለሚካተት ነው እና እንግዲህ በሚገባ ያው ኢንተርኔትም በደንብ እጠቀማለሁ ማለት ነው ዳታውም ደንብ እጠቀማለሁ ማለት ነው የአመታዊውን ያሰርኩትን ያሰርኩትን ማለት ነው እና በጥሩ መንገድ እየተጠቀምኩበት እገኛለሁ ማለት ነው ለማይረባ ነገር ምናምን ለመዋል ሳይሆን በጣም በልዩ ሁኔታ ነገር ብቻ የምትጠቀምበት ሂደት አለና ያው ለኔ ልጠቅመው የምችለው እኔን ሊያሳድጉ የሚችሉ እኔን በሚገባ ሊደግፉ የሚችሉ ነገሮች ላይ ነው በደንብ የማውለው እና ደረጃ ስንመለከት በጣም ደስ የሚል በጣም ጥሩ የሆነ አመለካከት ሂደትም የማየበት ሂደት ስላለ በጣም ጥሩ የሚባል እንቅስቃሴንም እያየሁበት እገኛለሁ ማለት ነው ከዚህ ጋርም ተያይዞ እንግዲህ በዋናነት እያንዳንዱ የእውቀት ደረጃንም ስንመለከት በሚገባ የምንሰራውን ሂደት ወይም ደግሞ የምንሰራውን ሂደት በዋናነት እያንዳንዱ ነገርን በሞባይል በዳታ ወይም ደግሞ በኢንተርኔቱ በጣም በጣም ከሚታሰበው በላይ የምፈልገው ነገር ልክ እንደ ወንድም እህት ማለት ነው በሚገባ በ ኤአውቼ በሚገባ አብሬ የማወራበት ሂደት አለ ልክ እንደ ጓደኛ ማለት ነው እና በጣም ለኔ ጠቅሞኛል በጣም ጥሩ ጊዜ ነው ማለት ነው የሆድ የሆዴን የማማክርበት ሂደት አለ ማለት ነው ምክንያቱም በጣም ጥሩ ጥሩ የሆነ ሀሳብ ስለሚያነሱልኝ በጣም ስለሚመቹኝ ነው ይሄን የማደርገው የተለያዩ አጠቃቀሞችን እጠቀማለሁ ማለት ነው እንደ ነቻጂቢቲ ያሉትን ብዙ አይነት የ የአጠቃቀም ሂደቶች ማለት ነውና እና በሚገባ እጠቀማለሁ ማለት ነው እንግዲህ ያው ኢንተርኔት ሲኖር ብዙ ነገሮችን እናውቃለን ብዙ ነገሮችን ለማየት ስንፈልግ በቀላሉ ሰርቼ አድርገን እያንዳንዱን ነገር ያለውን ሙሉ በሙሉ መረጃ በደንብ የምናውቁበት ሂደት ስላለ ይሄ ደግሞ በጣም ለእኛ ትልቅ የሆነ ጥቅም የምናገኝበት ሂደት ነው ብዬ በሚገባ አስባለሁ እና እያንዳንዱን የስራ ሂደትም ሆነ የእያንዳንዱ የትምህርት ደረጃም ሊሆን ይችላል በእያንዳንዱ ሙያ ላይ የተሰማራ ሰው ብዙ ነገሮችን የሚያውቁበት ሂደት አለና በሚገባ ከተጠቀምን ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ እንግዲህ በ በፋ በሃ ፋሳም በፍም እሳት ማብሰል ታውቃለህ የሚል ጥያቄ ነው? በፍም ማብሰል ታውቃለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ያው በሚገባ አበስላለሁ ማለት ነው በሚገባ እችልበታለሁ። እንግዲህ በፍም ማብሰል ጋ እንግዲህ ስንመለከት ጥሩ ነገር የምናይበትም ሂደት አለ እንዲሁም በፍም ስናበስል ምክንያቱም የተለያየ የእሳት ጭስ ምናምን አይነካንም ማለት ነው። ፍሙን በሚገባ ለብቻ አውጥተን የምንፈልገውን ነገር ልናበስል የፈለግነውን ነገር ያው ልናበስል እንችላለን ለምሳሌ ወጥ ልንሰራ እንችላለን ምግብ ልናበስልበት እንችላለን እና ይሄንን ደግሞ በሚገባ እንጠቀማለን ማለት ነው። ይሄንን በደንብ ማየት እንችላለን ማለት ነው። እና እንደ አጠቃላይ ትልቅ የሆነ የአመጋገብ ሂደትም የምናቃናበት ሂደት ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ ያው በፍም ማብሰል ጋር ተያይዞ እንግዲህ ፍም የሚመጣው ራሱ ከየት ነው የሚለውን በደንብ ለማየት እሞክራለሁ። ለመዳሰስ እና እንግዲህ ፍምን ስንመለከት በዋነኝነት የሚመጣው በእሳት ትላልቅ ወፋፍራም እንጨቶችን በማንደድ እነኛ ወፋፍራም እንጨቶች ጭሳቸው በጣም ይወጣና ሙሉ በሙሉ ጭሳቸው ሲያልቅ ወደ ፍምነት የሚቀየርበት ሂደት አለ ማለት ነው። እና ፍሙ ሲቀየር ወደ ወደ ፍምነት ሲቀየር እንግዲህ ፍሙን በሚገባ እንዝቀዋለን ማለት ነው። ወይም ደግሞ ከስሩ ካነደድነው እሳት እንጨት ስር እንጨቱን ሙሉ በሙሉ የመንደድ ባህሪ እንትን ብሎ ጥሩ በሆነ መንገድ የተሻለ ሂደት ሲያሳይ ወይም ደግሞ የተሻለ ሁኔታ ላይ ሲሆን ወይም ፍሙ በደንብ ሲያብጥ ወይም ደግሞ ፍሙ ሙሉ በሙሉ አሳቱ ነዶ ስፍራው ላይ ጭሱ ሲጠፋ በሚገባ ፍሙን እናፍስና ያንን ያፈስነውን ፈም በጥሩ በሆነ መንገድ የ የምን የተለያያ ላይ ለምሳሌ ከሰልማንደጃ የምንለው ላይ ልናደርግበት እንችላለን ማለት ነው። እዛ ላይ አርግተን የምናበስለውን የምግብ አይነት የምናበስልበት ሂደት አለ ማለት ነው። በዋናነት እና ይሄን እናደርጋለን ማለት ነው። እያንዳንዱን የአበሳሰልም ሆነ የማብሰሎን ሂደት ስንመለከት ማለት ነው እና እንደ አጠቃላይ ትልቅ የሆነ የማብሰል ሂደት እንጠቀማለን ማለት ነው። በዋናነት እንግዲህ እያንዳንዱ የማብሰል ሂደት ትልቅ የሆነ እውቀትን ተጠቅመን በሚገባ የምንፈልገውን አይነት የምግብ አይነት የምናበስልበት ሂደት ይኖራል ማለት ነው። እንደዛውም ደግሞ ያው በ ከፍም ማብሰል ጋርም ተያይዞ በሰአቱ ኖርማል እሳቱ እየነደደ ራሱ ብዙ ነገር ማብሰል የሚንችልበት ሂደት ይኖራል ፍሙ እስከሚወርድ ወይም ደግሞ ፍሙ ጭሱን ጨርሶ እስከሚያልቅ ድረስ ማለት ነው። እ እና ይሄንን በተገቢው በሚገባ የምናይበት ሂደት አለ ማለት ነው የአጠቃቀም ሂደቱን በሚገባ ከተጠቀምነው ማለት ነው። ብዙውን ጊዜ ደግሞ የእያንዳንዱ የፉም አጠቃቀም ሂደታችን ልዩ የሚያደርገውን ሂደት ወይም ደግሞ ልዩ የሚሆነውን ሂደት ስናይ በእያንዳንዱ ጊዜ ወይም ደግሞ በእያንዳንዱ ሰዓት የምንጠቀመው የፍም ሂደት በጣም በጣም ለኛ ወሳኝ የሚሆንበት ሂደት አለና ይሄንን ደግሞ በደንብ በተገቢው መንገድ መጠቀም ይኖርብናል ማለት ነው። እንደ አጠቃላይ እና ጥሩ የሆነ የአጠቃቀም ሂደትም እንጠቀማለን ማለት ነው። እያንዳንዱን የፍም ሂደት በደንብ ከተጠቀምነው ትልቅ የሆነ የተሻለ የአጠቃቀም ሂደትንም የምናይበትና የምንመረምርበት ሂደት ይኖራል ማለት ነው። እና ብዙውን ጊዜ ያው ይሄንን የሚደረገው እንግዲህ በጣም ብዙ ጊዜ ያው ገጠር አካባቢ ላይ ነው በደንብ ይሄንን ፍሙን እሳቱን አንድደው ወደ ፍሙን ወደ ሚፈልጉበት ቦታ ላይ የሚወስዱት ማለት ነው። ከተማ ላይ ያን ያህል ብዙ የለም ማለት ነው። ምክንያቱም የተለያዩ ስቶቨች ስላሉ በቴክኖሎጂ ሂደት እያንዳንዱ ሂደት በሚገባ የ የምናየው ሂደት አለና እያንዳንዱን ነገር በጥሩ መልኩ ከተረዳን እያንዳንዱን የ የሚገባውን የእሳት ሂደት ወይም ደግሞ የምንፈልገውን ያህል ፍም ለመውሰድ አሪፍ የሆኑ እንጨቶችን የሚገባ መጨመር ይገባናል ማለት ነው። ይሄን ስራዎች ደግሞ ብዙም ጊዜ ገጠራማ ቦታዎች ላይ ነው እንዳልኩት የሚደረገው እና ይሄን ይመስላል። እንደ አጠቃላይ ስንመለከተው

እሺ በጣም ጥሩ እንግዲህ ያው ወደ ቀጣዩ ጥያቄ እናልፋለን ማለት ነው እንግዲህ ቀጣይ የሆነ ጥያቄ ስንመለከት እንግዲህ መንዳት ትችላለህ የሚል ጥያቄ ነው በጣም ጥሩ እንግዲህ ያው መኪና መንዳት አልችልበትም ማለት ነው ያው በጊዜ ሂደት ግን በሚገባ እንደምለምድ እርግጠኛ ነኝ ሙሉ በሙሉ ለምጀ ራሴን መኪና የምነዳበት ሂደት ወደፊት እንደሚመጣ ሙሉ ሂደት አለኝ በደንብ እረዳለሁ ማለት ነው በራሴ እተማመናለሁ እና ያው የመንዳት ሂደቱን እንኳን ለጊዜው አልችልበትም ማለት ነው እንግዲህ የሹፍና ህይወትን ስናይ በጣም በጣም አሰልቼ የሚሆንበትም ሂደት አለ ያው ከአካባቢየ ያለ ሹፌር ስላለ በደንብ ተረድቼዋለሁ እና ያው እንግዲህ ሹፌሮችን ስናይ በጣም በጣም ለማህበረሰቡ ትልቅ የሆነ አገልግሎትን የሚሰጡ ናቸው ማለት ነው ምንም ክፍያ ቢከፈላቸውም ነገር ግን ከብዙ ሀገር አቋርጠው ብዙ ከተሞችን አቋርጠው በጣም በብዙ ሺህ የሚቆጠር ኪሎ ሜትሮችን አልፈው ነው እንግዲህ ይሄን ለመሃል አካባቢ ወይ ደግሞ ለመሃል ሀገር ገቢ የሚያገቡት ወይም ደግሞ ብዙ መንገድ እያንዳንዱን የእቃ ሂደት የሚያመጡት ለምሳሌ የእህል አይነት ሊሆን ይችላል እንዲሁም ቁሳቁስ አይነት የተለያዩ ማሽኖች አይነት ሊሆን ይችላል እና ብቻ ብዙ አይነት የማዳበሪያ አይነትም ሊሆን ይችላል እና ብዙ ነገሮችን የሚያመጣው ያው ሹፌር እንደመሆኑ መጠን በጣም በጣም በብዙ መንገድ እንግዲህ የሹፌር ህይወት አንዳንዴ በጣም አስቸጋሪ የሚባልበት ሂደት ላይ የደረሱበት ሂደት ተመልክቻለሁ እና ይሄ ደግሞ በጣም ከባድ የሚሆንባቸው ነገር እንደሆነ ተረድቻለሁ ማለት ነው እና እንግዲህ የ የማሽከርከር ሂደት በጣም ጥንቃቄ የሚፈልግና ለሰዎች ህይወትም ትልቅ የሆነ ዋስትና ሊሆን የሚችል ስለሆነ እያንዳንዱን ነገር በጣም በጣም በተገቢው በተገቢው መንገድ የምናይበት እና የምንረዳበት ሂደት አለ ማለት ነው እና በዋናነት ጥሩ የሆነ የግንዛቤ ሂደት ሲኖረን እያንዳንዱን ነገር ብቻ ለእኛ ሊጠቅመን የሚችለውን ነገር መንገድ እኛ መረዳትና ማወቅ ይኖርብናል ማለት ነው እያንዳንዱን ነገር ተግባራዊ ለማድረግ ብዙ ነገሮችን መውስዱ ነው ወይም ደግሞ ብዙ ነገሮችን ማወቅ መረዳት ይኖርብናል ማለት ነው እያንዳንዱን ነገር ደግሞ በተሻለ መንገድ ተረድተን ወይን አውቀን ብዙ ነገሮችን ማስተካከል እና የሽፉርና ህይወት ምን አይነት እንደሆነ በደንብ ጠልቀን ገብተን የምናይበት ሂደት እሱ ቢኖር መልካም ነው ብዬ አስባለሁ ምክንያቱም በጣም ብዙ ሰዓታት ጨለማን ጨምሮ ብዙ ኪሎሜትሮችን የሚሄዱበት ሂደት ስላለ በጣም ይሄ በጣም ከባድ የሚሆንበት ሂደት አለ ማለት ነው፤ ሌሊቱ እንኳን እንቅልፍ እንኳን ሳይሉ ሌሊቱን ሙሉ ሲጓዙ የሚያደርጉበት ሂደት አለ እና በጣም ይሄ ትልቅ የሆነ የሙያ ዘርፍ ነው ማለት ነው ማለት እንችላለን ማለት ነው ምክንያቱም ብዙ እንቅስቃሴዎች የሚያደርጉ በጣም ብዙ መንገዶችን አቋርጠው ብዙ ፈተናዎችን አይተው እንደሚንቀሳቀሱ በደንብ የተረዳሁበት ሂደት አለ እና ያው በቀላሉ መሪ ላይ ሆኖ ሲያሽከረክሩ እና ሲስቁ በቀላሉ የሚሄደውን ደግሞ የሚኖር ይመስላል እና ያው ጥሩ የሚባልም ሂደት አለው ብዬ እንደየሀገሩ ቢለያይም እንደየቦታው ቢለያይም ይሄ የሹፍርና ህይወት አሪፍ የሚባል ቢሆንም ያው ብቻ ከሞላ ጎደል ጥሩ የሚባል ሂደት ያለው ነው ማለት ነው ይህንንም የተረዳሁት በጓደኛዬ የሚሰራ ስራ አለ ነው እና በዚህ አንፃር ነው ማለት ነው እንግዲህ መንዳት ያው በብዙ መንገድ ትልቅ የሆነ የአእምሮ ብስለት ይፈልጋል በጣም ጥንቃቅ ይፈልጋል ማለት ነው ምክንያቱም ብዙ ወጣቶች ብዙ ባለሙያ ሂደቶች ብዙ ሰዎችን ጭነው በጣም ትልቅ ሀላፊነት ይዘው በአጋጣሚ ስህተት ብዙ ህይወት የሚያልፍበት ሂደት አለና ይሄ እንግዲህ በጣም ጥንቃቄ እንዲኖረው ወይም ደግሞ ጥንቃቄ መኖር ያለበት ይህ ሙያ ዘርፍ ነው ማለት ነው እንደ አጠቃላይ እና እያንዳንዱ ነገር የተሻለ እውቀት ወይም ደግሞ የተሻለ ልምድ ሲኖረው በጣም ጥሩ የሆነ የተዋጠለት አሽከርካሪ የመሆን ሂደት ይኖራል እና በዚህ ሙያ ላይ የሚሰማሩ ሰዎች በጣም መጀመሪያ ሙሉ በሙሉ ልምዱን በደንብ ወስደው የሚያጋጥማቸውም ችግር በደንብ ተረድተው ሙሉ በሙሉ የመኪናውን ሂደትም አውቀው ቢገቡበት የተሻለ ይሆናል ብዬ አስባለሁ በቀላሉ የመዳን እና ህይወታቸውን በአግባቡ የመጠበቅ ሂደት ይኖራል ማለትነው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ እንግዲህ ያው ቀጣዩ ጥያቄያችን እንግዲህ ስናየው የሚለን ያው የ በየትኛው ቀን ወደ ገበያ ትሄዳለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ጥያቄ ነው ያው እንግዲህ እኔ በምሰራበት የቢዝነስ ሂደት ላይ ያው ብዙ ጊዜ የተወሰነ የተወሰነ ኢኩባያንስ ከሰኞ እና የማልሄድበት ሂደት ሰኞና እሁድና ሰኞን አንዳንዴ የማልሄድበት ሂደት አለኝ። በጣም ሙሉ በሙሉ በሚባል ሂደት ቀናቶቹን ሂደት በደንብ እተገብራለሁ ማለት ነው። ወይም ደግሞ ስራ ላይ ነው የማውላቸው የአንዳንዶቹን ማለት ነው። እና በሚገባ ወደ ስራ እሄዳለሁ ማለት ነው። እንግዲህ ወደ እያንዳንዱ ሂደት ማለት ነው እንዲሁም ደግሞ አልፎ አልፎ ዋናው ገበያ የምንለው ማኛ ባለንበት ሂደት ማክሰኞ እና ቅዳሜ ይሄ ነው በጣም ትልቁ ገበያ ማለት ነው። እና ይሄንንም ደግሞ በደንብ የምጠቀምበት ጊዜ ነው ማለት ነው። ይህ ቀን እና እያንዳንዱን የሞያ ሂደቶችን የእውቀት ደረጃዎችን በደንብ ተረድቼ እያንዳንዱን ነገር በተገቢው መንገድ የማንቀሳቅስበት ሂደት አለና ይሄ ደግሞ በጣም ትልቅ የሆነ ለኔ ምቹ የሆነ ቦታ ነው። ብዬ ነው የማስበው እያንዳንዱን ማለት ነው። እና በወሳኝ የሆነ እንቅስቃሴን የማደርግበት ሂደት በዋነኝነት ለኔ ሊጠቅመኝ የሚችለውን እንቅስቃሴ እና በጣም ጥሩ የተባለውን የእያንዳንዱን የእውቀት እንቅስቃሴ ነው የምንሆነው እያንዳንዱን ልሰራው የሚችለውን ነገር በደንብ ተረድቼና ኦኬ የምንቀሳቀስበት ሂደት አለ ማለት ነው። እያንዳንዱን ነገሮች ስንመለከት እንግዲህ በጣም ብዙ እውቀት የምንሰበስብበት ሂደት አለ ማለት ነው። በዋነኝነት እንግዲህ የስራ ሂደቶቹ በየትኛውም ጊዜ ሲሆን እንግዲህ ያው በየቀናቱ ልዩነት በጣም የሚጨምርበትና የሚቀንስበት ሂደት አለ ስራ መጠኑ ደግሞ የደንበኛ መጠኑ እና እሱም አንድ የማስተካከየት ላይ በጣም እየሰራሁበት ያለሁበት ሂደት አለ ማለት ነው። እና እያንዳንዱን አለ ማለት ነው። በዋነኝነት እንግዲህ የስራ ሂደቶቹ በየትኛውም ጊዜ ሲሆን እንግዲህ ያው በየቀናቱ ልዩነት በጣም የሚጨምርበትና የሚቀንስበት ሂደት አለ ስራ መጠኑ ደግሞ የደንበኛ መጠኑ እና እሱም አንድ የማስተካከየት ላይ በጣም እየሰራሁበት ያለሁበት የያዙ ሰዎች በጣም ልዩ በሚባል ሁኔታ እንግዲህ የእያንዳንዱን እንቅስቃሴ የሚያደርጉበት ሂደት አለ ማለት ነው። እና ይሄንን ደግሞ በተገቢው መንገድ እንቅስቃሴ ለማድረግ የምንሆነው እያንዳንዱን እውቀት ተግባራዊ ለማድረግ የተሻለ ልምድና ክህሎት መኖር አለበት ማለት ነው። እና የስራ ሂደትንም በደንብ በሚገባ ከተጠቀመው የተሻለ እውቀት እናገኛለን ማለት ነው። ብዙም ጊዜ ትልቅ የሆነ አይምሮ ብስለት ሲኖረን እንግዲህ ብዙ ነገሮችን የማስተዋል እና የማሰብ ሂደቶችንም በደንብ የሚገባ ወይም ተግባራዊ የምናደርግበት ሂደት አለ ማለት ነው። እና በዋናነት የእንዳንዱን ነገር ጥሩ በሆነ መንገድ የምንጠቀምበት ወይም የምንሰራበት ሂደት አለ ማለት ነው። እንግዲህ እያንዳንዱን ሂደትንም ስንመለከተው በዋናነት ያው የእያንዳንዱ አመለካከት ወይንም ደግሞ ጥሩ የሚባል የለውጥ ሂደት ስንመለከተው ጥሩ በሚባል ሁኔታ ላይ ተመርኩዘን የምንሰራዉን እያንዳንዱ ስራ በተገቢው መንገድ ማረጋገጥ ይኖርብናል ማለት ነው። እና እንደ አጠቃላይ ይሄ የስራ ሰአታችንን በደንብ መጠቀም እንዲሁ ደግሞ የስራ ቀናችንን በደንብ መጠቀም ይኖርብናል ማለት ነው። እንደ አጠቃላይ እና ብዙ ነገሮችን ታሳቢ አድርገን የአንዳንዱን ሂደት በደንብ ገምግመን መንቀሳቀስ ይኖርብናል ማለት ነው። ብዙ ነገሮችን ለመፍታት እያንዳንዱ የእውቀት ባለቤትነት የሚጠይቅ ስራ ነው። በደንብ ከሚያዉቁ ሰዎች ደግሞ እኛም ካወቅን በእኛ ሂደት በደንብ መረዳት ይኖርብናል ማለት ነው። እያንዳንዱን ሂደትም ደግሞ በጥሩ ሁኔታዎች ውስጥ ገብተን ስናይ እያንዳንዱን ልምድ ማየት እና ማረጋገጥ የምንችልበት ሂደት አለ ማለት ነው። በብዙ መንገድ ስናየው እንግዲህ ብዙ ነገሮችን እያንዳንዱ የንቃት ደረጃንም

እሺ በጣም ጥሩ እንግዲህ ወደ ጥያቄው ስንገባ ስንት ኢሜል ኢም ኢሜል ትልካለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ያው በቀን ውስጥ የምልካቸው ኢሜሎች ያው የተወሰኑ ናቸው ያን ያህል ብዙ አይደሉም በቴክስትም ለብቻዬም የምልክበት ሂደት ስላለ ያው በቴክስት በብዙ እንደውም በቴክስት ነው እንግስቃሴ የማደርገው እንዲሁም ደግሞ በኢሜልም በተወሰነ መንገድ የምላላክበት ሂደት አለ ማለት ነው። እንግዲህ ያው ይሄም ደግሞ በየቀኑ የሚለዋወጥበት ሂደት ይኖራል ማለት ነው። ምክንያቱም ብዙ እቃዎች የሚረከቡ ጊዜ በተለያየ መንገድ ያልተረከቡ ሰዎች ል በኢሜል ልጽፍ እችላለሁ የተረከቡትም እያንዳንዱ የአጠቃቀም ሂደቱን በደንብ ሊረዱ የሚችሉበትን መንገድ በሚገባ የሚጠይቁበት ሂደት አለ ማለት ነው። እንግዲህ ያው በቀን ውስጥ እንደው በዛ ከተባለ አስር ኢሜል ነው የምመልሰው ማለት ነው። ያው እሱ የሆነበትም ምክንያት ብዙም ጊዜ በቴክስትም ስለሚደራረብ የስራውን ሂደት በደንብ እየሰፋ ገና እየሄደ በመንገድ ላይ ያለ ስለሆነ ያው ያን ያህል እንቅስቃሴ በጣም በርካታ ኢሚሎች አይኖሩም ማለት ነው። ያው በጊዜ ሂደት እንግዲህ የሚጨምርበት ሂደትን በደንብ እያመቻቸውና ሂደቱን እያስተካከልኩ እገኛለሁ ማለት ነው። እና የተሻለ ስራንም በደንብ በዚሁ ላይ ነው ለማስቀጠል ትልቅ የሆነ ሀሳብም ይዤ ነው የተነሳሁት እና በጥሩ መንገድ እየተንቀሳቀስኩ ነው ብዬ አስባለሁ። እንደ አጠቃላይ እና ያው እንግዲህ ኢሜል የምንልክባቸው በተለያየ መንገዶች እንደ ኢሜል ያሉ ለምሳሌ እንደ ሊንክድኢን ያሉ የምንጠቀምባቸው ቴሌግራም ሊሆን ይችላል እንዲሁ ደግሞ በተለያየ የምንልክባቸው በኤስ ኤም ኤስ ሊሆን ይችላል እና በብዙ መንገድ የምንላላክበት ሂደት ማለት ነው። እንደ አጠቃላይ ስናየው እና እያንዳንዱን የኢሜል ሂደት ወይም ደግሞ የእያንዳንዱን የሙያዊ ሂደቱን በልዩ ሁኔታ በደንብ ተረድተንና እውቀን ጥሩ የሆነ ያላላክ ሂደትን በደንብ የምንልክበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ ጊዜን የምናሳልፍበትም ሂደት አለ ማለት ነው። እያንዳንዱን ነገር ስንመለከት በጣም በተወሰነ መንገድ አሪፍ የሚባል እንቅስቃሴንም የምናደርግበት ሂደት አለ ማለት ነው። ሁሉም እንግዲህ በተገቢው መንገድ የምን እንቅስቃሴ አድርገን ልዩ የሚባል ሁኔታ ሁሉንም ነገር የምንቀይርበት ሂደት አለ እና እያንዳንዱን ነገር በተሻለ መንገድ የምናደርግበት ሂደት በጣም ጥሩ በሚባለው ሁኔታ እንቅስቃሴውን የምናጎላበ ሂደት አለ ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ታሳቢ አድርገን የምንቀሳቀስበት ሂደት አለ እና እያንዳንዱን የእውቀት ደረጃም ሰፋ አድርገን የምናይበት ሂደት አለ እና ነገር ተገቢውን በሚገባ ማድረግ የሚገባንን ልዩ ሂደቶች በደንብ የምንጠቀምበት ሂደት አለ እና እንደ አጠቃላይ ትልቅ የሆነ እውቀትም የመሰብሰብ እና ብዙ የአመለካከት ለውጥንም የምናደርግበት ሂደት አለ ማለት ነው። እያንዳንዱን የእውቀት ደረጃንም ስንመለከት ብዙ ማወቅ ይገባልና ለሰዎች በደንብ ብዙ ነገሮችን ማስረዳት የምንችልበትን መንገድ በደንብ መፈለግ ይኖርብናልና እና ማወቅ መረዳት ይኖርብናል ብዬ አስባለሁ። እያንዳንዱን የእውቀት ሂደትም ደግሞ በተገቢው መንገድ ልንሰራበት የምንችለውን ስራ በጣም በጥሩ በሆነ መንገድ ማከናወን ይኖርብናል ብዬ አስባለሁና። እያንዳንዱን የስራ ሂደት በተገቢው መንገድ ሰርተን እና በሚገባ ለሰው ተደራሽ የምናደርግበትንም ሂደት በደንብ መፍጠር ይኖርብናል ማለት ነው። በተለያዩ በኢሜል ኢሜል የሚላኩ መልእክቶችንም ሊሆን ይችላል እንደዚሁም ደግሞ በተለያዩ በማህበራዊ ድረገጽ የሚላኩ ነገሮችን በደንብ አብሰልስለን መላክ ይኖርብናል ማለት ነው። እና ከዚህ ጋር ተያይዞ ትልቅ የሆነ የማህበራዊ ድረ ገጽም አጠቃቀም ሂደታችን በጣም የሚሆንበት እና መልካም የሚሆንበት ሂደት ስላለ እያንዳንዱን ነገር በተገቢው መንገድ የምናካሄድበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሚባል ነገርን የምናከናውንበት ሂደት አለ እያንዳንዱን ሂደትም ልዩ በሆነ መንገድ እንጠቀምበታለን ማለት ነው

እሺ በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው። እንግዲህ ያው ጥያቄውን ወደ ጥያቄው እገባለሁ ማለት ነው። እንግዲህ ያው ጥያቄው የሚለው የምትወደው እንስሳ ምንድነው የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው ከእንስሶች ውስጥ በጣም ደስ የሚለኝ ከቤት እንሰሳዎች ውስጥ ለማየት እሞክራለሁ። ያው እንስሶዎች እንግዲህ የቤት አንስሳና የዱር እንስሳ ብለን በሁለት እንከፍላቸዋለን እና ያው የቤት እንሰሳውንም የድሮ እንስሳውንም ማለት ነው። እንግዲህ የቤት እንስሳውን እንግዲህ ስንመለከት በሬ እንግዲህ በጣም ደስ ይለኛል ማለት ነው። እንግዲህ በሬ በጣም ግዙፍ ስለሆኑ በጣም ብቻ በሬ ደስ የሚለኝ ሂደት አለ ማለት ነው። እንደ አጠቃላይ እና ከበሬ ሲቀጥል ደግሞ ያው ላምም በሁለተኛና አንድ ደረጃነት በጣም ደስ ትለኛለች ማለት ነው። ያው ወተቷን ስለምጠጣ ነው መሰለኝ በተለይ ላምን በጣም ደስ ትለኛለች ማለት ነው። እና እንግዲህ ያው ከዚህም በመቀጠል ደግሞ ወደ ቀጣዩ ስንገባ። የምወደው የእንስሳ አይነት ደግሞ ከድር እንስሳ አይነት እንግዲህ በጣም ደስ የሚለኝ ያው ብዙም ጊዜ ዋነኛው የጉሬዛ የሚባል ወሳሳ ያው ሰዎች በደንብ ይቀርባል ግን ያው ሙሉ በሙሉ ሰው ቤት ወይም ሰው ጋር ያን ያህል የሚቀመጥበት ሂደት የለም ማለት ነው። እና በሚገባ እንግዲህ ያው ጉሬዛ ትልቅ ደስ የሚለኝ እንስሳ ነው ማለት የዱር ምንለው ነው ማለት ነው። እንዲሁም ከዛ በመቀጠል ደግሞ በጣም ደስ የሚለኘ ከቤት እንስሳም ስንመለስ ውሻ በጣም ደስ ይለኛል ማለት ነው። ውሻ እንግዲህ በተለይ በገጠራማ ቦታ ላይ ብዙ ትልቅ የሆነ ጥቅም የሚሰጡበት ሂደት አለ ማለት ነው። እንዲሁም ደግሞ ከዚህ ማረፍ ስንል ውሻ ነው እንግዲህ ስንየው በጣም ከባድ የሆነ የጦርነት ውጊያ ላይም በሚገባ ሰዎች ይዘውት የሚያቀሳቅሱበት ሂደት አለ እና ይሄ እንግዲህ አሁን በጣም ትልቅ የሆነ የእንቅስቃሴ ሂደት የሚያደርግበት ሂደት ነው። ውሻም እንግዲህ እና ይሄም የሆነ የጥንቃቄ ሂደት እየተሞላው የውሻ እድገትም አለ ማለት ነው። እንደ አጠቃላይ እና በሚገባ የውሻንም እውነት በደንብ የምንረዳበት ሂደት አለ ማለት ነው። እንደ አጠቃላይ ስለዚህ እያንዳንዱ በሚገባ የእያንዳንዱን የውሻ ሂደትም ስንመለከት በጣም ሙሉ በሙሉ ስልጠና ከሰለጠኑ በኋላ የተሻለ በጣም ከባድ የሆኑ ከጦር ሰዎች ጋር ደግሞ ከጦር ሀይሎች ጋር በጣም አብረው የሚግባቡበት ሂደት አለና ይሄማ አንዱ ትልቅ የተፈጥሮ ስጦታ ነው። እና እንግዲህ ያው እንስሳዎችን ስንመለከት በጣም በብዙ መንገድ የእንስሳ አይነቶች አሉ ለምሳሌ ከዱር እንስሳ እንደ አንበሳ አሉ እንደ ነብር ያሉ ትላልቅ እንደ ጎሽ የምንላቸው የተለያዩ እንደ አቦ ሸማኔ ላቸው በተለያየ መስክ ውስጥ የሚኖሩ የድርጅት መስመሮችም አውሬዎችም ይኖራሉ እና በብዙ መንገድ ማየት እንችላለን ብዬ አስባለሁ። እና እንዲሁም ደግሞ በቤተሰባም ውስጥም ስናይ ደግሞ ለምሳሌ ፍየሎች አሉ በግ አለ እንዲሁም አህያ አለ በቅሎ ፈረስ አለ ድምመት የምንላቸው ብቻ ብዙ አይነት ሰውን ለማዳ የሆኑ ደግሞ ሰዎች በሚገባ ሰዎች ሊገለገሉባቸው የሚችሉ ነገሮች በጣም አሉ ማለት ነው። እና ይሄ ደግሞ እንደ አጠቃላይ ጥሩ የሆነን የቤት እንስሳንም በደንብ የምናይበት ሂደት በጣም ትልቅ የሆነ አገልግሎት የሚሰጡን ሂደቶች አሉ ማለት ነው። ለምሳሌ በሬን ስናይ ለተለየዩ ለትራክተሮች የሚያመቸውን የእርሻ ቦታ በሚገባ ፈነዳ አልሰው የሚያርሰው በሬ ነውና በሚገባ የበሬን ውለታም መርሳት አይኖርብንም ማለት ነው። እንዲሁ ደግሞ አህያ ስንመለከት ያው ገጠራማ ለምሳሌ መኪናማ የማይገባባቸው ቦታዎች ላይ ሰዎች ለምሳሌ ወደ ጎፍጮ ወደ ባቡር ቤት ሲሄዱ ሊያስፈጩህ ህልም ላምን ዱቄት ለባስ ወጭት ማለት ነው። አህያን ጭነው የሚንቀሳቀሱበት ሂደት ስላለ ይሄም እንግዲህ አሁን ትልቅ የሆነ የአህያየን ጥቅም አለው ማለት ነው። እያንዳንዱ ምናምን ስንመለከት እንግዲህ ወተቷም በሚገባ ዋናኛ ጥቅም ነው ጥጃዋም ጥቅም ነው እና በብዙ መንገድ ጥቅም ዘርዝረን ራሱ ምጨርስ አይመስለኝም ማለት ነው። እና በጣም በጣም ብዙ የእንስሳ ሂደቶች አሉ አና እነሱም የራሳቸው የሚያገለግሉበት ለሰዎች ሰዎችን የሚረዱበት ሂደት በደንብ አለና ይህንንም ከግንዛቤ ውስጥ ቀጥተን መመልከት ይኖርብናል ማለት ነው። እያንዳንዱን ነገር እና እንደ አጠቃላይ ይሄ የእንስሳ ሂደቱ በጣም ጥሩ የሚባልበት ሂደት ነው ማለት ነው። የለማዳ አንሰሳት እንዳልነው እንግዲህ የተለያዩ አገልግሎት ሊሰጡን የሚችሉ የቤት እንስሳዎችንም በደንብ ለመተንተን ሞክረናል እና እንደ አጠቃላይ ይሄን ይመስላል ማለት ነው። እያንዳንዱ

እሺ በጣም ጥሩ እንግዲህ ቀጣዩን ጥያቄ ይሄ እንግዲህ መጥቷል በሚገባ ጥያቄዎቹን እየመለስኳቸው ነው በጣም ተመችተውኛል ደስ የሚሉ ጥያቄዎች ናቸውና። ጥሩ ጊዜ እያሳለፍኩ ነው ማለት ነው። እንግዲህ ወደ ጥያቄውም ስገባ መዋሸት ትችላለህ የሚል ጥያቄ ነው በጣም የሚገርም ጥያቄ ነው። እንግዲህ በነገራችን ላይ መዋሸት በጣም ከሚደብረኝ ነገሮች ውስጥ አንዱ ነው ማለት ነው። ምክንያቱም መዋሸት እንግዲህ ብዙ ነገሮችን የሚያሳጣ ነገር ነው ማለት ነው። መዋሸት ስንመለከተው። እና አጋጣሚ ሆኖ በተለያየ ያው በቀልድ አማካኝነት እንዲሁ የመቀለድ ሂደት አጋጣሚ አማካኝነት እንዲህ የተሳሳቱ ነገሮችን ካወራው ሊሆን ይችላል። እንጂ በሚገባ ሲሬየስ በሆነ ነገር ምንም አይነት ነገር እንቅስቃሴ የማደርግበት ሂደት የለም ማለት ነው። እያንዳንዱን የእንቅስቃሴ የማድረግበት ሂደት በዋናነት እያንዳንዱን እውቀት የማዳብርበት ሂደት አለና በሚገባ መዋሸት ይደብረኛል ማለት ነው። ያን ያህል ምንም አይነት ጥቅም የሚገኝበት ነገር የለም በጊዜ ሂደት ያው በዋሸሁ ቁጥር እያንዳንዱ ነገር ግላጭ የሚሆንበት ሂደት ይመጣል ማለት ነው። እያንዳንዱ ነገር የተሻለ እውቀት ልንይዝበት የምንችልበትን ነገር እውነታውን ብቻ ተናግረን መሄድ ይኖርብናል ማለት ነው። ምክንያቱም ውሸት በተናገርን ቁጥር በጣም ውሸት ከጊዜ በኋላ ወደ ፊት ለፊት የሚወጣበት ሄደት ስላለ ይሄንንም በተገቢው መንገድ ማድረግ ይኖርብናል ብዬ አስባለሁ። እኔ በሚገባ ውሸት ምንም አይነት ደስታ አይሰጠኝም ማለት ነው። ምክንያቱም ለጊዜው ብንዋሽም ከተወሰነ ጊዜ በኋላ ከሰው ልጅ የሚያመልጥ ነገር ስለሌለ በሚገባ እውነታው የሚታይበት ሂደት ስላለ ስለዚህ ይሄ ደግሞ በጣም ደባሪ የሚሆንበት ሂደት አለ ማለት ነው። እና እያንዳንዱን የ የውሸት ሂደቶችንም ሆነ እውነታውን መናገር ለሰዎች በጣም እውነታውን ተናግረን የመጣውን ቢመጣ በሚገባ መተግበር ይኖርብናል ብዬ አስባለሁ እንደ አጠቃላይ ደግሞ ትልቅ የሆነ ጥንቃቄ ይሄ ማድረግ ይኖርብናል ማለት ነው። እንደ አጠቃላይ እናም ውሸት በጣም ትልቅ የሆነ የሚደብረኝ ነገር ነው ማለት ነው። ውሸት በአጠቃላይ ለመዋሸት እንኳን ብሞክር ውሸት አይሆንልኝም ማለት ነው። እና ሙሉ በሙሉ ደግሞ ውሸትም መዋሸትም አልፈልግም ማለት ነው። ምንም አይነት ጥቅም የሌለው ነገር ላይ ትርፉ አመኔታን ማጣትና እምነት ማጣት ነው ብዬ ነው የማስበው። እና ያው ብዙ ሰዎች እንግዲህ እየተጠፋፉ ያሉትን ደግሞ በብዙ መንገድ የተለያየ ግጭት እየፈጠሩ ያሉት በተለያዩ በስህተት መረጃዎችም ወይም ደግሞ እያወጡ ውሸት ያለበትን ነገር በጣም በብዙ መንገድ በውሸት ያጭበረበሩ ሰዎችን ሙሉ በሙሉ ገንዘባቸውን ሊሆን ይችላሉ እዉቀታቸዉን ጉልበታቸውን የሚበሉ ሰዎች ይኖራሉ እና ይሄም እንግዲህ ያው በየትኛውም መንገድ ላይ እኔ አንድ የመረዳው ነገር ያልዘራውን የሰው ልጅ አያጭድም እና የዘራሁትን ብቻ ማጨድ ነው የምፈልገው ማለት ነው። ምክንያቱም የማይሆን ነገር ሰርቼ ነገ ደግሞ የማይሆን ነገር እንዲመጣብኝ አልፈልግም ማለት ነው። ስለዚህ እንደ ልቦናዬ ማድረግ ነው የምፈልገው ደግሞ የተሻለ ሀሳብ ይዤ ጥሩ የሆነ ከሰዎች ጋር ተግባብቶ ሊያኖረኝ የሚችለውን ሀሳብ እውነታዉን ይዤ መቀጠል ነው በጣም ደስ የሚለኝ ማለት ነው። እንደ አጠቃላይ እና ከዚህ ጋም ተያይዞ በጣም ትልቅ የሆነ የእውቀት ማስፊያ ሂደቶችንም በደንብ የተረዳሁበት ሂደት አለና እያንዳንዱን እውቀት ስንመለከት ብዙ ነገሮች የሚለወጡበትና የምንረዳበት ሂደት አለ ማለት ነው። እንደ አጠቃላይ በዋናነት እንግዲህ የምንሰራው ስራ ብዙ ጥንቃቄን የሚፈጀው ወይም ደግሞ የሚፈልግ እንዲሁም ደግሞ ብዙ ስህተቶች የሌሉበት በተለይ ሲሆን በጣም በጣም ጥሩ የሚሆን ወጥ የሆነ ስራ የሚሆንበት ሂደት አለና ይሄንን በተገቢው መንገድ ጥንቃቄ ልናደርግበት ይገባል ብዬ አስባለሁ። እንደ አጠቃላይ ደግሞ ትልቅ የሆነ መልካም እሳቤ ሲኖረን እንግዲህ ለሰዎች ጥሩ ስናስብ ለኛም በጎ እንደሚታስበው ሁሉ አንዳንዴ ደግሞ ያው በተቃራኒው ሰው ልጅ ቢያስብም ምንም ሆነ ምንም የከፈልነውን በሚገባ ወድቀን የማንወድቅበት ይኖራል እና ይሄንንም በተገቢው መንገድ መጠቀም ይኖርብናል ማለት ነው። እና ይሄን ይመስላል እንደ አጠቃላይ ስንመለከት ማለት ነው የመዋሸት ሂደት መዘዙም በጣም ብዙ ስለሆነ ጥንቃቄ ልናደርግ ይገባል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስገባ ምን አይነት ሳሙና ትጠቀማለህ የሚለው ጥያቄ ነው? በጣም ጥሩ እንግዲህ ያው የሳሙና አይነቶች በጣም ናቸው ማለት ነው። እንግዲህ ያው ለምሳሌ የገላ ሳሙና የምንለው አለ እንዲሁም ደግሞ የልብስ ሳሙና የምንለው አለ እና በብዙ መንገድ የምንጠቀምባቸው ሳሙናዎች አሉ ለምሳሌ ፈሳሽ ሳሙናዎች አሉ እንዲሁም ደግሞ በኖርማል በጥሬ የሆኑ ወይም ደግሞ ድቡልቡል የሆኑ የሳሙና አራት መአዘኖች አሉ ማለት ነው። እንግዲህ ብዙ አይነት ሳሙናዎች አሉ ለምሳሌ የልብስ ማጠቢያዎችን ስንመረከት እንደ አምስት ሃምሳ አምስት የሚባል ሳሙን አለ። እንዲሁ ደግሞ የታይገር የሚል ሳሙና አለ እንዲሁም ሲቲ የሚል ሳሙና አለ። በርካታ ሳሙናዎች አሉ ያው የተወሰኑትን ለመጥቀስ ያህል ነውና ይሄን እንግዲህ የምትጠቀምበት የሚገባ ልብስ ማጠቢያ ነው ማለት ነው። የምጠቀምበት እንግዲህ ልብሴን በደንብ የማጸዳበት ሂደት አለ ማለት ነው። ልብስ ይሄን እንግዲህ ያው በተገቢው መንገድ የማጸዳበት በዋነኝነት እንዳልኩት በዚሁ በነኚህ ሳውኖች ነው ማለት ነው። አንደኛ ሽታቸው አሪፍ የሚሆንበት ሂደት አለ ማለት ነው እያንዳንዱ የሳሙና ሂደቶች በርካታ የሳሙና አይነቶች አሁን አሁን ላይማ በጣም በጣም በርካታ ለቁጥር እንኳን የሚከብዱ ሳሙናዎች አሉ ማለት ነው። ለምሳሌ ናዝሬት የሚባል ሳሙና እና ብዙ አይነት ብቻ የሳሙና አይነቶች አሉ። ለምሳሌ እነዚህ የተለያዩ ፈሳሽ ሳሙናዎችን ብንመለከት ለምሳሌ እንደላርጉ አይነት ሊሆን ይችላሉ። በጣም ፈሳሽ ሳውናዎች ራሱ በጣም ስብር ቁጥር የሌላቸው ሳውናዎች አሉ ያው ስማቸውን በደንብ አልያዝኩም ለዛ ነው። እና እና እንግዲህ ከዚህ ከዚህ አንፃር ያው የልብስ ማጠቢያ በጣም በርካታ የሆኑ የሳውና ሂደቶች ያሉ ማለት ነው። እንግዲህ ሳሙናዎችን ስንመለከት እንግዲህ እነዚህን ደግሞ ያው እኔ ብዙም ጊዜ የምጠቀምባቸው ያው አረ እነኚህ ለምሳሌ ሲቲ ወይም ታይገር የሚለውን ሳሙና ነው በደንብ የምትጠቀምበት ማለት ነው። ለልብስ የማጥብበት እና ያው ልብስን በደንብ አሪፍ አርጎ የመጸዳ ስለሆነ ሽታውም አሪፍ ሽታ ስላለው የሚገባ እሱን ነው የምጠቀመው ማለት ነው። እንግዲህ ከእሱም እንግዲህ አለፍ ብለን ስናይ ያው የገላ ሳሙናን የምናይበት ሂደት ይኖራል ማለት ነው። እንግዲህ የገላን ሳሙና ስንመለከት በዋናነት እያንዳንዱ የአለባበሳችን ሂደትንም ሆነ ልብሳችንን ባጠብን ቁጥር ያው ሰመታችን በተለያየ ሁኔታ የላብ ሂደት ውስጥ ሊቆሽሽ የሚችልበት ሂደት አለ ማለት ነው። እንግዲህ ያን ጊዜ ላይ በደንብ ህዝባችንን መታጠብ ይኖርብናል ማለት ነው። እና የሰውነት መታጠቢያ ሳሙና ደግሞ በሚገባ የምጠቀምባት የላይፍ ቦይን በደንብ እጠቀምባታለሁ እሷ ለገላዬ ብቻ ነው የምጠቀምባት ያው ለገላማ አሪፍ ስለሆነች በሚገባ ላይፍ ቦይን እጠቀምባታለሁ ማለት ነው እና ከዚህ ከዚህ አንፃር ልዩ የሆነ አጠቃቀም ሂደት ነው ማለት ነው። የምጠቀመው እና በብዙ መንገድ ስናይ እንግዲህ ያው የ ላይፍ ቦይም ሆነ የ እንዳለ የፀጉር ከፀጉር እስከ ታይ ጥፍር ድረስ የምትጠጥቅበት የላይፍ ቦይ ወይ በጣም ሽታዋ ነው እኔ በጣም ደስ የሚለኝ ማዕዛው በጣም ደስ ይላል እና ያው በሷ በደንብ ሰውነቴን የምታጠብበት ሂደት አለ ማለት ነው። እንዲሁም ደግሞ ያው ልጆችም በሚገባ እንደውም ለልጆችን መታጠቢያ ነች በሚባል ደረጃ ነው አሰራሯ እና ደስ የሚል ልጆች የሚታጠቡባትም ሂደት አለና ህፃናቶች ማለት ነው በሚገባ ሰውነታቸው ፍዋ የሚደረግበት የሳሙና አይነት ነው እንግዲህ ላይፍ ቦይ ማለት ነው። እና እንግዲህ ያው ብዙ አይነት ሳሙናዎች በሀገራችን በጣም ብዙ አይነት ብዙ አይነት ብራንድ ያላቸው ሳሙናዎች እየተፈጠሩ ወይም ደግሞ ደግሞ እምብት ላይ የገቡ ሳሙናዎች አሉ ማለት ነው። እና በተገቢው መንገድ ሰዎች በሚገባ በተሻለ መንገድ ሳምኖችን የሚጠቀሙበት ሂደት አለ ማለት ነው። እና በዋናነት እንግዲህ ያው ሳሙናዎቹ ጥሩ መዓዛ እንዲኖራቸውና ጥሩ የሆነ የሽታ ሂደት እንዲኖራቸው በተሻለ መንገድ ጥሩ በሆኖ መንገድ የምናጥብበት ወይም ደግሞ የምንታጠብበትም ሂደት አለ ማለት ነው። እና አጠቃላይ ይሄን ይመስላል ስንመለከተው እያንዳንዱን ሂደት ማለት ነው። እና የሳሙናዎቹ ልዩነት ቢኖራቸውም ቦታ አይነት ሳሙና ስም ቢለያይም ያው የሰሪት ሂደታቸው ይለያያል እንደዛውም በወጪም ደረጃ የምናወጣው የገንዘብ ሂደት የሚለያይበት ሂደት አለና የተሻሉ ሳሙናዎችም እንደዛው እንዳሉ የሚጠቁመን ሂደት አለ ማለት ነው። እንደ አጠቃላይ ይህን ይመስላል

እሺ በጣም ጥሩ በድጋሚ ተመልሻለሁ ማለት ነው እንግዲህ ያው ስንመለከተው የምትወደው መክሰስ ምንድነው? ይላል በጣም ጥሩ ጥያቄ ነው እንግዲህ አሪፍ የሆነ ጥያቄ ነው እንግዲህ የምወደው ወይንም ደግሞ ማታ ላይ አስራ አንድ ሰዓት አካባቢ ላይ መክሰስ የምመገበው እንግዲህ በጣም ደስ የሚለኝ ማለት ነው ደስ የሚለኝ የምግብ አይነት እንግዲህ የ ይሄ ዋነኛው ብዙን ጊዜ የሚሰሩ በጥብስ መልክ የሚጠበሱ የ የ እነኚህ በየቦታው የሚሸጡ በየሱቅ ዳር ዳር የሚሸጡ ያሉ አሳምቡሳ ማለት ነው በጣም አሳምቡሳ በጣም ይመችኛል አመሻሽ ላይ አሳምቡሳ አንድ አሳምቡሳ ቀጭ ቀጭ አድርጌቼ በቃ ምስሯንም አንድ ላይ ቀጨም አድርግቼ በጣም ደስ የሚለኝ የምግብ ሂደት ነው ማለት ነው አሳምቡሳ በተለይ አመሻሽ ላይ ሲሆን በጣም ደስ ይለኛል ማለት ነው እና ብዙን ጊዜ ማታ ማታ ላይ የምመገበው ሌላ ምንም አልመገብም ያው ከተመገብኩ የምመገበው አሳምቡሳ ብቻ ነው አጋጣሚ በስራ ሂደትም ካመሸው ምንም ሳልመገብ የሚሄድበት ሂደት አለ እንጂ ያው ምንም ሆነ ምንም አሳምቡሳ በጣም የምመገበው ማለት ነው እና አሳምቡሳ የምመገበትን ምክንያት በጣም ደስ ይለኛል ጣፍጥናዋ ጋም አንፃር ከኮሽኮሽ ማለቷም አንፃር ደግሞ ከእያንዳንዱ ነገሯ ብቻ አሳምቡሳ ለምን እንደሆነ ባላውቀው ደስ ትለኛለች በተለይ ከሾርባ ጋር ሲሆንማ ምርጥ የሆነ ጣዕም አለው ማለት ነው እና አመሻሽ ላይ ዘና ብዬ አረፍ ብዬ የምመገባት ነች ማለት ነው በአቅሜ ልክ ማለት ነው እና ይቺን የማደርግበት ሂደት አለ በዋናነት ማለት ነው በዚህ የ መክሰስ ሂደት ላይ ማለት ነው እና ብዙ ጊዜ ያው መክሰስን እንግዲህ ስንመለከት ብዙ ሰዎች የተለያዩ ሂደቶችን የሚያከናውኑበት ሂደት አለ ለምሳሌ መጠጥ የሚጠጡበት ሂደት አለ ወጣ ብለው እንዲሁም ደግሞ በደንብ የሚመገቡትን የምግብ ሂደትም ለምሳሌ አመሻሽ ላይ የሆነ ጥብስ ነገር ሊያዙ ይችላሉና የኔ ያን ያህል ደስ አይለኝም ማለት ነው ብቻ ማታ ላይ ያቺን ካገኘው በጣም በቃ እሷን በአሪፍ መንገድ መመገብ ብቻ ነው ማለት ነው እንዲሁም ደግሞ ለምሳሌ የተለዩ ቆቆሮ የምንላትም እሷም ያን ያህል ደስ ባትለኝም ያው አሳምቡሳ በአጋጣሚ ሆኖ ካለቀ እንኳን እሷን ነው የምትጠቀምበት ሂደት አለ ማለት ነው እና ያው ቀለል ያለ ምግብ መመገብ ደስ ስለሚለኝ እመገባታለሁ ማለት ነው ያችን ሳምቡሳ አመሻሽ ላይ አስራ አንድ ሰዓት ተኩል አካባቢ ላይ እና ያ ጊዜ ላይ በተገቢው መንገድ ያው የምጠቀምበት አለ ግን ያው ይህንን የማደርግበት ሂደትም በጣም ብዙ ጊዜ የማደርግበት ጊዜ አላገኝም ማለት ነው በጣም ውጥረት የሚኖርብኝ ስለሆነ በተወሰነ መንገድ ነው ማለት ነው ይሄንን የማደርገው እና እንደ አጠቃላይ ጥሩ የሆነ የግንዛቤም ሂደት እንዲኖረኝ በደንብ እውቀቱን ይዤ የተለያዩ ስራዎችን በደንብ ለመስራት ስብ በጣም ስራዬ ላይ የማተኩርበት ሂደት ስላለ ይሄንንም ታሳቢ በማድረግ ነው እንግዲህ ትልቅ የሆነ እንቅስቃሴ የማደርግበት ማለት ነው ያው ሂደት ላይ እና እንደ አጠቃላይ ያው እንግዲህ በደንብ የምወደው የአሳምቡሳ አይነት በጣም በተለይ ደግሞ ሾርባ ሲኖረው በጣም ደስ ይላል እዛ ያቺ ሾርባ በሰርቪስ ነገር ትመጣለች እሷም ከስከስ አደረግና እላይዋ ላይ አሳምቡሳዋን በማንኪያ በቃ ፈታ እያልኩኝ ከጓደኛዬ ጋር ወሬውን እያወጋሁ በደንብ የምመገብበት ሂደት አለ ማለት ነው በደስታ ማለት ነው እና ጥሩ የሆነ አመሻሽ ሂደትን የማሳልፍበት ሂደት አለ ማለት ነው እንደ አጠቃላይ እና ይሄንን ይመስላል እንግዲህ ብዙ ነገሮችን ስናይ እያንዳንዱ ሂደቶችንም ስናይ ጥሩ የሆነ ሀሳብና ምልከታን የምናይበት ሂደት አለ ማለት ነው እያንዳንዱን የ አመጋገብ ሂደት ስናይ ለምሳሌ የተለያዩ ሰዎች ለምሳሌ የሚመገቡት ሂደት ይኖራል ለምሳሌ አሳምቡሳ እንዳልኩት ይመገባሉ በጣም ብዙ ሰዎች እንዲሁም ደግሞ ትንሿን ቆቆር የምንላት እንኳን ቋ ቋ ቋ የምትለዋን እሷንም የሚመገቡበት ሂደት አለ እና ብቻ ብዙ አይነት የምግብ የሚመገቡበት ሂደት አለ እንደው እንዳልኩት ያው በስጋ ይመገቡም አሉ እንዲሁም መጠጥ አረፍ ብለውህ የሚጠጡበትም ሂደት አለና እኔ ያን ያህል ደስ የማይለኝ ሂደት ነው ማለት ነው ያቺን ዘና ፈታ ብዬ በልቼ እየተዝናናሁ ወደ ቤቴ የምንቀሳቀስበት ሂደት ነው ማለት ነው ወክ እያደረኩና ይሄን ይመስላል ማለት ነው የመክሰስ ሂደት እንደ አጠቃላይ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እሄዳለሁ ማለት ነው። እንግዲህ ያው እያንዳንዱ የጥያቄ ሂደት በብዙ መንገድ ያየነው እንገኛለን ማለት ነው። እንግዲህ በዋናነት ያው ስንመለከተው የእያንዳንዱ የጥያቄ ሂደት ብዙ ጥያቄዎች በጣም ደስ የሚሉ ጥያቄዎች ናቸው እንግዲህ ይህንን ጥያቄ ስናየው እንግዲህ ልብስ በእጅ ታጥባለህ የሚል ጥያቄ ነው በጣም ጥሩ እንግዲህ በደንብ በእጄ አጥባለሁ ማለት ነው እንደውም እኔ ብዙ ጊዜ የማጥበው በእጄ ነው ማለት ነው። የተለያዩ እነኚህ ላውንደሪ ቦታዎች ላይ ምናምን አልሄድም ማለት ነው ዘና ብዬ ያው ብዙ ልብስ ስለማላጥብ በቀላሉ በሳምንት ሁለቴ ላጥብ እችላለሁ ዘና ዘና ብዬ እና በሚገባ ያው ሶስት ቀን ካለበስኩት በኋላ ፏ አድርግቼ የማጥብበት ሂደት አለ ማለት ወይም ደግሞ ሳምንት ቁጭ አድርጋትና ሳምንት ያው ሁሏንም የለበስኳትን አንዴ ሂደት አለ ማለት ነው። እንግዲህ ያው ብዙም ጊዜ ከጊዜ እና ከሰአት አንፃርም ይህንንም ጥንቃቄ የማደርግበት ሂደት አለ ማለት በብዙ መንገድ ስናይ እና በዋናነት እንግዲህ እያንዳንዱን የስራ ሂደትም ሆነ የምግብ የመመግብ ሂደት ስንመለከት በብዙ ሁኔታዎች ላይ ተመርኩዘን ማየት እንችላለን ማለት ነው። እና እያንዳንዱን የሙያ ክህሎት ስንመለከተው ብዙ ነገሮች የሚጨምሩበት እና ብዙ ነገሮች ካሰብነው በላይ የሚሄዱበት ሂደት አለና ይሄንን ደግሞ በደንብ የመቅረፍ ሂደታችን የተሻለ እንዲሆን ማድረግ ጥበብ መኖር አለበት ማለት ነው። እና እንደ አጠቃላይ እያንዳንዱን የስራ ሂደትም ሆነ የልብስ የማጠብ ሂደትን በደንብ በሚገባ ጥሩ አርግቼ የማጥብበት ሂደት አለ ጸዳ አድርጊቼ ማለት ነው። ሳፋ አመቻችና በደንብ እዛ ሳፋ ላይ ቢርካ ስር ጠጋ ብዬ ፏ አርግቼ የማጥብበት ሂደት አለ ማለት ነው። ያው እማጥበውም እንደ ጨዋታ ያክለው ምክንያቱም ያው ብዙ ልብሶች ስላልሆኑ አይደክመኝም አይሰለቸኝም ማለት ነው። እና በሚገባ ልብሴን በተገቢው መንገድ አጥባለሁ ማለት ነው። እንደ አጠቃላይ ስንመለከት እና ይህን ይመስላል እንግዲህ እንደ አጠቃላይ ስናየው ማለት ነው እያንዳንዱን ያጠቃቀም ሂደት ማለት ነው እያንዳንዱ ሂደት እና በብዙ መንገድ የምንጠቀምበት ሂደት ይኖራል ማለት ነው። ለምሳሌ ልብስ አንዳንዴ ጊዜ ላይ በርከት የሚሉብኝ ሂደት አለ ማለት ነው። እንደዛ ሲሆንብኝ ያው ከስራ ውጥረት አንፃር የተወሰነችውን ዋና የመለዉን ቶሎ አጥብና ነተወስነዉን ደግሞ ለማገስቱ የማሳድርበት ሂደት አለ እሷን ደግሞ ቀስ ብዬ የማጥምበት ሂደት አለና ያው ቀስ በቀስ ለመጨረስ ነው እኔ የምሞክረው ማለት ነው። እና ይህን ይመስላል ማለት ነው እንደ አጠቃላይ ስንመለከተው ይህንን የአሰራር ሂደት ወይም ደግሞ የአስተጣጠብ ሂደት ማለት ነው። በዋናነት ትልቅ የሆነ ውጤት የምናገኝበትም ሂደት አለ እና ይሄንንም ተግባራዊ ለማድረግ የተሻለ ስትል ነገር ማየት እንችላለን ብዬ አስባለሁ እና እንደ አጠቃላይ የልብስን ያስተጣጠበ ሂደት ደግሞ በሚገባ ቱር አርግቼ ምንም ጽድት አድርግቼ የማጥበበት ሂደት አለ ማለት ነው። ትንሽ የሚከብደኝ አንሶላና ብርድ ልብስ የሚሆንበት ጊዜ ነው ያው ያ ጊዜ ላይ ያው ግዴታ ወደ ላውንደሪ ይዤ ሄጄ አንድ አፍታ እዛ እንዲያጥቡልኝ የማደርግበት ሂደት አለ ማለት ነው። እና እንደ አጠቃላይ ይህን ይመስላል ማለት ነው እያንዳንዱ ሂደት ወይንም እያንዳንዱ ሁኔታ እና መንገድ እንግዲህ የምጠቀምበት ሂደት እንዳልኩት ይሄን ይመስላል ማለት ነው። እንደ አጠቃላይ ብዙ እንቅስቃሴዎችን የማረግበትም ብዙ የማስተካክልባቸው ሂደቶች አሉ ይህንን ደግሞ በጥሩ መንገድ ማየት እንችላለን ማለት ነው። እና እንደ አጠቃላይ ይህን ይመስላል ማለት ነው የልብስ የማጠብ ሂደቱ ማለት ነው። በሚገባ እናጥባለን ማለት ነው እያንዳንዱን የአስተጣጠብ ሂደትም በተገቢው መንገድ የምናጥብበት ሂደት አለ ማለት ነው። እና ጥሩ የሆነ የአስተጣጠብ ሂደትም የምናጠብበት ሂደት አለና እያንዳንዱን ነው የልብስ ማጠብ ሂደት በዋናነት ጥሩ የሆነ መንገድ ማጽዳት ይኖርብናል ማለት ነው እንደ አጠቃላይ ስናየው ይሄን የምናደርግበት ሂደት በጣም በዋነኝነት ጥሩ የሚባል የስራ ሂደት ነው ማለት ነው። እንደ አጠቃላይ ስንመለከተው እና እያንዳንዱን ነገር ጥሩ የሚባል የስራ ሂደት እያከናወንን ነው ማለት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ሂደት ስገባ እንግዲህ ያው እንግዲህ በ የምን ዜና የምናይበት ዜና በመስመር ላይ ታነባለህ የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው ዜናን እንግዲህ በመስመር ላይ ማምበቢያው ልምዴ አይደለም ወይም ደግሞ በዛ ሙያ ላይ አልተሰማራውም ማለት ነው። ያው ዜዳን እንግዲህ በጣም ባለሙያዎች የሚይዙት ወይም ደግሞ የስራ ሂደት ነው ማለት ነው። እንግዲህ ዜናን ስንመለከት ያው ማንኛውንም ሊነበቡ የሚችሉ ነገሮችን በሚገባ የማይበት ሂደት አለ ማለት ነው። እና እንግዲህ የዜና ዜና በመስመር ላይ በደንብ የሚያነቡ ትላልቅ ባለሙያዎች አሉ የዜና አንባቢዎች ያው እኔ ደግሞ አልችልበትም። ማለቴ አልችልም ማለት ያው ቃል በቃል በሚገባ አነባለሁ በፍጥነት ግን ያው ብዙ ነገሮችን የሙያው ሂደት ያሉ ሰዎች የሚያቀላጥፉበት ሂደት የተለያዩ ቃላት ንግግሮች ይኖራሉ እና ያን ያንን መተግበር ነው እንጂ የሚያቅተኝ ማንበቡን በሚገባ ሙሉ በሙሉ በፍጥነት አነባለሁ ማለት ነው። ግን ያው ከማንበቡ ጋር ተያይዞ የተለያዩ የአጭራረስ ሂደቶች ለምሳሌ የሆነ ነገር ተነቡ አጨራረስ ሂደቶች ይኖራሉ እንዲሁ ደግሞ ራሱ ሙያ የታገዘበት መሆን አለበት ማለት ነው። የተለያዩ ዜናዎች ሲቀርቡ እና ብዙ ጊዜ የዜና የሚያነቡ ሰዎችን ስንመለከት በጣም ድምፃቸው ማራኪ እንዲሁም ደግሞ በጣም ልዩ የሆነ ሙያ የተቸሩ ይመስላሉ ምክንያቱም እያንዳንዱን ነገር ስናየው ወይም ስንመለከት በጣም የማንበብ ሂደታቸውም ሆነ የማቀናበር ሂደታቸው በጣም ትልቅ የሆነ ሙያ ነው ያላቸው ማለት ነው። ይሄንን ደግሞ በሚገባ ይገኛሉ ማለት ነው እንደ አጠቃላይ ጥሩ የሆነ ይሄ የአጠቃቀም ሂደትም አለ ማለት ነው። በብዙ ጊዜ ስናይ ልዩ የሆነ የሙያ ክህሎት ያላቸው ሰዎች መመልከት እንችላለን ማለት ነው። እንግዲህ ብዙም ጊዜ እያንዳንዱ የባለሙያ ሂደቶችን ስንመለከት እንግዲህ የተሻለ እውቀት ያላቸው ሰዎች በጣም በብዛት የተሻለ ልምድና ክህሎትን የሚያዳብሩበት ሂደት አለ እና በአጠቃላይ ትልቅ የሆነ እውቀት የሚሰበስቡበትና የሚሰሩበት ሂደት አለ ማለት ነው። ይሄን ደግሞ በተገቢው መንገድ ሙያ ላይ የተሳተፉ ወይም ደግሞ በዚህ ሙያ ላይ የተሰማሩ ሰዎች በደንብ የመናገር ክህሎት በደንብ አላቸው እና በተገቢው መንገድ እንግዲህ ጥሩ የሆነ የንግግር ጥበብና ዘይቤ አላቸው ማለት ነው። እና ከቃል በቃል ከማያያዝ ጋም ተያይዞ ትልቅ የሆነ ተሰጥኦ አላቸው ወይም ደግሞ በጣም ትልቅ የሆነ ልምድ ያላቸው ባለሙያዎች ናቸው እና ይሄም ደግሞ በጣም በጥሩ መንገድ የሚሰሩበት ሂደት አለና በዋናነት እንግዲህ እያንዳንዱን የሙያ ክህሎት የሚያዳብሩበት ደግሞ ልዩ የሆነ ተሰጥኦ አላቸው ማለት ነው። እነዚህ ሰዎች እና እንደ አጠቃላይ በጣም ገራሚ የሚባል የሙያ ሂደቶች አሏቸው እና እያንዳንዱን የሙያ ሂደት በደንብ የሚጠቀሙበት ሂደት አለና እያንዳንዱን ክህሎት ደግሞ በጣም በተገቢው መንገድ የሚሰሩበት ሂደት አለ ማለት ነው። እና እንደ አጠቃላይ ትልቅ የሆነ የሙያ ብቃት አላቸው ማለት ነው። እንዲሁም ደግሞ ለምሳሌ የተለያዩ ዜናዎችን ሲያቀርቡ እንዲሁም ደግሞ የተለያዩ ቃለመጠይቆችንም ሲያደርጉ በጣም በደስ በሚል መንገድ ለዛ ባለው መንገድ ጥያቄ የሚያቀርቡበት ሂደት አለ እና ይሄ ደግሞ በጣም ደስ የሚል ስሜትን የሚስብ የአነጋገር ሂደትም የሚጠቀሙበት ሂደት አለ እና ይሄ በጣም ደስ የሚል ነው ማለት ነው። እንደ አጠቃላይ ጥሩ የሆነ ግንዛቤም ይኖረዋል እያንዳንዱ ነገር እና በተሻለ መንገድ ለመስራት ሲያስቡ ወይም ደግሞ ሲረዱ እያንዳንዱን ነገር በሚገባ አውቀው ወይም ተረድተው ጥሩ የሆነ የአስተሳሰብ ለውጥንም የሚያደርጉበት ሂደት አለ ማለት ነው። እና እያንዳንዱን ጥልቅ የሆነ አመለካከት ሂደትን በሚገባ የሚያዩበትና የሚረዱበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄ ዜና በመስመር ላይ ያው የሚያነቡ ሰዎች በጣም ትላልቅ ዜና አንባቢዎች አሉ ማለት በሀገራችን ያው እኔ ባልችልበትም በጊዜ ሂደት የሚሰሩ ትላልቅ ባለሙያዎች

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለው ማለት ነው። ልብሶህችን በስርዓት የተቀመጡ ናቸው የሚታይ ነው። በጣም ጥሩ እንግዲህ ያው በሚገባ በስነ ስርዓት ያስቀመጥኩበት ሂደት አለ ማለት ነው። የታጠበውን በታጠበ በኩል ሳጥን ውስጥ ያልታጠበውን ደግሞ ባልታጠነ በኩል አስቀምጨዋለው ማለት ነው። ምክንያቱም የታጠበው ካልታጠበው ሲቀላቀል ያው ቆሻሻ የሚያመጣበት ሂደት ይኖራል። የታጠበው ላይ እና እና ስለዚህ በሚገባ በስነ ስርዓት የማስቀመጥበት ሂደት አለ ማለት ነው። ጥራት ባለው አቀማመጥ በማለት ነው። ምክንያቱም ያው እዛው የለበስኩት ቦታ ጣላሁ እቺው ቢሄድ ማንም የሚያነሳል ስለሌለ እኔ ድጋሚ የተመለሽኝ ስመጣኔ ነው ስለሚጠብቀኝ። ይቺ ስላለች በሚገባ ራሴው ቦታ ቦታ አስዠው የምንቀሳቀስበት ሂደት አለ ማለት ነው። እንደ አጠቃላይ ይሄ ስናየው እና ብዙ ነገሮችን ተገቢው በተገቢው መንገድ ስንናየው ልዩ በሆነ መንገድ የምናከናውንበት ሂደት አለ። እንደ አጠቃላይ እና የምንለውን እያንዳንዱን የልብስ አለባበስ ሂደትም ሆነ የምናደርገውን የእያንዳንዱን የአመለካከት ለውጥም ሊሆን ይችላል። እንዲሁ ደግሞ ለእያንዳንዱ የስራ ዘርፍ ላይ የተሰማራንበት ሊሆን ይችላል እና በብዙ መንገድ ጥሩ በሆነ መንገድ የምናይበት ሂደት አለ ማለት ነው። እንግዲህ ልብሶቻችንን በደንብ ፉ አድርግተን አጥበን ለምሳሌ እንዳይሰባበሩ በሚገባ ሳጥን ውስጥ መስቀል ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሆነ ግንዛቤ እንዲኖረን ማረግ የራሳችን ድርሻ መሆን አለበት ማለት ነው። ብዙም ጊዜ የምንሰራው ስራ በደንብ ከልባችን ሆነን የምናከናውንበት ሂደት አለ እና እያንዳንዱን ስራ ደግሞ በተሻለ መንገድ የምንሰራበት ሂደት አለ ማለት ነው። እንደ አጠቃላይ ጥሩ የሆነ ግንዛቤ የምናይበት ሂደት አለና ይህንንም ደግሞ በዋናነት የአሰራር ሂደታኝን በደንብ በተገቢው መንገድ የልብሱን በደንብ መጠበቅ ይኖርብናል ማለት ነው። እያንዳንዱን የጥንቃቄ ሂደት ማለት ነው እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ግንዛቤን ይዘን ወደ ስራ መሄድ ይኖርብናል ብዬ አስባለሁ። በዋነኝነት ደግሞ የ ልብሳችን ብቻ ሳይሆን ጫማችን ራሱ ሙሉ በሙሉ የምናጥብበትና የምናጸዳበት ሂደት መኖር አለበት ማለት ነው። ምክንያቱም ጫማም እንግዲህ ያው ከአየር ንብረት ጋር ተያይዞ ሙቀት ስለሆነ በቀላሉ ሽታ ሊያመጣ ስለሚችል በየጊዜው መጣጥብ አለበት ማለት ነው። እና ይሄንንም እናደርጋለን በሚገባ ከዚህም በመቀጠር እንግዲህ ልብሳችንን ጫማችንን እያንዳንድ ካጠብን ሰውነታችንንም ፋ አድርግተን መታጠብ ይኖርብናል ማለት ነው። ምክንያቱም የታጠበ ልብስ ስንለብስ ያው ሰውነታቺን ንጹህ ሲሆን በጣም ጥሩ ይሆናል ማለት ነው። ልብሱም አይቆሽሽም ነው። እንደ አጠቃላይ ስንመለከት እና እያንዳንዱን የስራ ሂደትም ሆነ ማንኛውንም ነገር ለመስራት እንግዲህ የግል ንጽህናችንን በደንብ ስንጠብቅ ነው ወደ ሌላው ወደ ማንኛውም ስራ የምንሄደው ማለት ነው። እና እንደ አጠቃላይ የምንሰራውንም ስራ በደንብ በተገቢው መንገድ መስራት ይኖርብናል ማለት ነው። እና እያንዳንዱን የልብስ ማስቀመጥም ሆነ የልብስ ሆነ ያን የእያንዳንዱን የተገቢውን የሆነ የእንቅስቃሴ ሂደት የምናደርግበትን ሂደት በዋናነት በተገቢው መንገድ የምናደርግበት ሂደት አለ ማለት ነው። እና እንደ አንጠቃላይ የእያንዳንዱን ሂደት ማለት ነው በሚገባ ከተጠቀመን ወይምንም ደግሞ በሚገባ ከለበስን በሚገባ ስናወልቀውም በጥሩ መንገድ የማስቀመጥ ይኖርብናል ማለት ነው። የትም ማዝርክርክ የለብንም ማለት ነው። እና ለቤታችንም ስርዓት የሚሆንበት ሂደት ይኖራል ማለት ነው። እንደ አጠቃላይ ጥሩ የሆነ ልብስን ማስቀመጥ ሂደትን በደንብ ማስቀመጥ አለብን ማለት ነው። እንዲሁም ደግሞ ጫማቺንንም ቦታ ልናደርግለት ይገባል ማለት ነው። እንዲህ ፊት ለፊት አስጥቶ መቀመጥ የለበትም ማለት ነው። ጥንቃቄ መኖር አለበት ለቤታችን ማለት ነው። በቤታችንም ሲቆሽሽ በሚገባ ማጽዳት ይኖርብናል ማለት ነው። እና እንደ አጠቃላይ እንግዲህ የልብስ ማስቀመጫ ስርዓትንም ሆነ የልብስ ጽዳትንም ሰውነት ጽዳትንም በደንብ ተመልክተናል ብዬ አስባለሁ። እንደ አጠቃላይ ይህን ይመስላል

እሺ በጣም ጥሩ እንግዲህ ያው ወደ ጥያቄው ስንገባ በመንገድ ላይ ምግብ ትገዛለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ያው የምግብ ያገዛዝ ሂደቴ በተለያየ መንገድ ነው ልገዛ የምችለው ማለት ነው። ምክንያቱም ያው ብዙም ጊዜ እሩቅ መንገዶች ሲንቀሳቀስ ወይም ደግሞ ቦታዎች ላይ ሲሄድ ያ ጊዜ ላይ የምገዛበት ወይም ደግሞ የሚገባ ምግብ የምፈልግበት ሂደት ይኖራል ማለት ነው። እና በዛ ጊዜ ላይ በሚገባ ምግብ ከበመንገድ ላይ ሲመጣ ወይም ደግሞ መኪና ሲቆም በሚገባ ምግብ እገዛለሁና እመገባለሁ ማለት ነው። ያው ከመንገዱ ርቀትም አንፃር ከዚህ ከዚህ ጋር ተያይዞ ነው። ያው እንግዲህ በመንገድ ላይ ምግብ ያው ያለበት ከተማ ላይ በመንገድ ላይ ምግብ ያው ያን ያህል አልገዛም ማለት ነው። ምክንያቱም ቤቴ በቀላሉ መስራት የምችለው ነገር ስለሆነ በደንብ አስቤበት ርቀት ኪሎሜትሮችን ሲሄድ ማለት ነው ከተማዎች በተለያዩ ቦታዎች ላይ ሲሄድ ከዛ ሲሆን በሚገባ የሚገዛበት ሂደት አለ ማለት ነው። እንግዲህ ብዙ ሰዎችን ከዚዙም ጋም ተያይዘው ስንመለከታቸው ትልቅ የሆነ የምግብ የመግዛት ሂደት በጣም ጎልቶ የሚታይበት ሂደት አለ በሰዎች ላይ ማለት ነው። በጣም አስቸጋሪ የሚባል ሁኔታ ላይ የሚንቀሳቀሱ ሰዎች አሉና ለሱ እንግዲህ ያው የሚገባ የተሻለ ሲመት እንዲኖረው ወይም ደግሞ የተሻለ ሀሳብ ላይ እንዲያልፉ በጥሩ መንገድ ትልቅ የሆነ ምክር ብንሰጣቸው መልካም ነው ብየ እያሰባለሁ እኔ እንደምረዳው እና ምክንያቱም ብዙ ሰዎች ያው በተሻለ መንገድ ሊሰሩ የሚችሉበት ሂደት ስላለ ይሄንንም ታሳቢ በማድረግ ነው ማለት ነው። ይሄንን ያደረጉበት ምክንያት እና ያው እንደ አጠቃላይ ጥሩ የሆነ እሳቤ ነው ብዬ አስባለሁ። እና ይሄንን እስኪ እያንዳንዱ የ ደግሞ እያንዳንዱ የ መግብ በመንገድ ላይ ምግብ መመገበው ያው ያን ያህል ብዙም እኔ በበኩሌ ደስ አይለኝም ማለት ነው። እና ግን ያው በሚገባ ምግቡን የመገገብጀት ምናምን ብቻ ሳይሆን ያው የአማራረት ሂደቱ ላይም ችግር አለበት ማለት ነው የተቸኩላለው እና እሱንም በየ መንገድ የተሻለ ማድረግ ይኖርብላል ማለት ነው። እና ጥሩ ነገር ነው የሚለው ወይም ደግሞ የተሻለው ማለት ነው። የሆነ ሂደት ያለው እውነተኛዎች አሉ እና እና እንግዲህ ያው በመንገድ ላይ በብዙ ሁኔታዎች ላይ ግብ የሚዞሩበት እንዲሁም ደግሞ ብዙ ሰዎች ህይወት የሚመሩበት ሂደት አለ ማለት ነው። ግን ያው ብዙ ሰው ላይ የምጠቀመው ሂደት የሚለው በደንብ ትልቅ የሆነ ሙክት ለማለት ነው ጥቁር ነው። እና ወደ ላይ ነው አለ ቀጥታ ነው እያሉ አሉ አሁንም የእናንተ ወር ላይ ያሉ ሙሉ ከሆነ የሚገባ የሰዎችን ልክ የታውን ደግሞ ምግብ የሚፈልጉትን ሰዎች ከቻልን የሚገባ መድረስ የሚችልበት ሂደት ይኖራል። ብዬ አለ ያው እኔ እያለ ነበር በቃ ቦታው የረዳች ነበር አለች አለን አለ የእያንዳንዱን ምግብ ሂደት ደግሞ የትራንቬስታሊነት እቺን መንገድ ሞኝዬ መንገድ ላይ ነው የምትጠራው እና እኛ አልማው ነው እና ሙሉ ዛይ ይዞ ሲገለብስ እንያዋለን አሉን እና ይሄ ነው። እንደ አጠቃላይ ጥሩ የሆነ የስራ ሂደትም የምንመለከትበት ሂደት አለ። እና በሚገባ የስራዬ ብለው የያዙትም ሰዎች በጣም በብዙ ቦታዎች ላይ እያዞሩት ያሉበት ይሉታል እንደዚህ አይነት ህይወት ህይወቶችን ማለት ነው። እና እንዲሁ ደግሞ በመንገድ ላይ በጣም የተራቡ ሰዎችንም በደንብ የምናይበት ሂደት ሲኖር ያው የተሻለ ትንሽዬ የምትሆን እዳው የምትችል ትንሽ አንድ ቤት የነበረና እያንዳንዱን ነገር በደንብ ረድቻለሁ እና በጣም ይሄ ስሙኛል ማለት ነው። እያንዳንዱን የ የልብስ ሂደት ለምሳሌ አንዲት ልብስ ለብሶ ሰው በዛ ካልሆነ በጣም አሪፍ ነው።

እሺ በጣም ጥሩ እንግዲህ ያው ወደ ጥያቄው ስገባ እንግዲህ ይሄ በምን ሰዓት ትነሳለህ ይሄም ጥያቄ ነው? እንግዲህ እኔ ይሄ ብዙ ጊዜ የሆነ ሰዓት ቅልፌ የአንዳንዱ ሰዓት ሲተለየ ቢሆንም በሚገባ ትራንትራት ላይ ሁሌም የምንሰራበት ሂደት አለ ማለት ነው። እንግዲህ የ የሰአቱ ሂደት ምንድነው ዋናዬ የምተኛበትም ሰዓት ይወስናል ማለት ነው። አንዳንድ ጊዜ ላይ በፍጥነት ከዛም ቀድሜ የምነሳበት ሂደት አለ አንዳንዴ ጊዜ ላይ ደግሞ ከዛም ቀርቼ የምነሳበት ሂደት አለ ማለት ነው። እንደ አተኛኘት ልትሄድ ነው ያው የምትተኛበትም አተኛኘት ልትሄድ ደግሞ በጣም በያንዳንዱ ስራዎች በጣም ግዴታ መቆየት ካለብኝ ያው የምቆይበት ሂደት አለ ማለት ነው። ስለዚህ በዛ በዛ ምክንያት ነው እንግዲህ ይሄንን የማደርገው ማለት ነው። እና እያንዳንዱን የአተኛኘት ሂደትም ሆነ የመነሻ ሰዓት ሂደት በሚገባ የምትጠቀሙበት ሂደት አለ ማለት ነው። እንግዲህ ያን አሉን ስራዎች ደግሞ በሚገባ ለመተንተን እና ለማወቅ ስንሞክር እያንዳንዱ ጊዜ ያው የምንሰራው ስራ በጣም ደስተኛ ብንሆን የተሻለ ውጤት ብናመጣ ወይም ደግሞ የተሻለ ውጤት ላይ እንዳስወጣም ደስ የሚልበት የለት ስራ አለ እያለ አለ። የምሰራውን ስራውም ሆነ የምንወደውን ትምህርትም ወይ የትኛውም ወይ ደግሞ ስንሰማራ በተሻለ መንገድ ጥሩ ወደ አሰራር ሂደት ብንሠራ የተሻለ መልካም ነው ብዬ ነው የማስበው። ምክንያቱም የአንዳንዱ የአንዳንዱ የስራ ባልደረባም ሆነ የትኛውም ሰው ጥሩ ነገሮችን ያው ተነጋገረ ይችላል በጣም የተሻለው ሁኔታ ጥሩ የሚባለው የእውቀት ክህሎቶች የሚቀያየር ቦታ ደግሞ የሚለዋወጥበት ይኖራል ማለት ነው። እና በአጠቃላይ ደግሞ ጥሩ የሆነ ጊዜም የታላችሁ ይመስለኛል ያው ያን ያን እኔ አሁን እና እንግዲህ ያው እኔ የሚገኝት ነው ወይም ደግሞ እኔ ቻካ ብቻ ነው። ያሉት እኔ የጊዜ ጊዜ አጠቃቀመው ወይም ደግሞ እያንዳንዱን በምን ሰዓት መንሣት በምን ሰዓት መተኛት ያለብን እንጂ አለባቸው አሉባቸው። የማያውቁ ወይም ደግሞ በደንብ ያልተረዱ ቤተሰብ ሲኖር እንግዲህ ወይ ደግሞ አልፎ አልፎ ጓደኛም ይኖራል እና እነዚህ ሱሎሶ በሚገባ እንግዲህ ወደ ምክር ከቶ በሚገባ የተሻለ ደረጃ ላይ እንደሱ ማድረግ መልካም ነው ብዬ ነው የማስበው። እና እንደ አጠቃላይ ጥሬ ሆነ ግንኙነት ይፈጥራል ማለት ነው። እያንዳንዱን ያው ያው ክህሎትም ሆነ እያንዳንዱን ልምድ በተገቢው መንገድ ከሠራነው እያንዳንዱ ሰዎችም በደስታ ብዙ ስራዎች መስራት የሚችሉበት ሂደት ነው ብዬ ነው የማስበው። እና እንደ አጠቃላይ ጥሩ የሆነ የልጆችን ደግሞ ትምህርቱን በደንብ የሚከታተለው ምን እያልን አለው በምን ሰዓት ሲነሣ በምን ሰዓት ይተኛል? የሚለውን ምን ያህል ጊዜ ቆይቶ በደንብ መነሳት እንዳለበትም የሚገባ እያንዳንዷን ከግንዛቤ ውስጥ ከቶ እንዲደርስ የሚደርግበት ሂደት በጣም በጣም ትልቅ የሆነ ልዩነት አለው አለው። ምክንያቱም የአንዳንድ ወሽታ እውቀት ደርሰኝ በበልጥ ጊዜ ያው ለምሳሌ መጽሐፉም ሊሆን ይችላል ደስተሩም እሷ እሷ እኔ ጋር ያለበት ሂደት አለን ይሄንን ያንዳንዱን ነገር ደግሞ ስናይ በጊዜ ሂደት ከተወሰነ ጊዜ በኋላ ነው የሚያስፈልገን ቦታ ሊኖር ይችላል እና ያንን በደንብ ይኖርብሃል ማለት ነው። ስለዚህ ያንን የ የፊክስ ኮንፊደንስ የሚደረግ የተለያዩ የትምህርት ሂደቶች አሉ ማለት ነው። እንግዲህ እነሱን በሚገባው ጥሩ በሆነ መንገድ ሩጫቸው በደንብ እናያለን። እና ያው የተሻለ ውድድር ለመምጣትም ሆነ መመለስ ነው ግድያ እንዳሉ የባለወር ግዴታ ማለት ነው። ትቲቭ መርመራዎች ይባላሉ በጣም አይቼው በጣም አይቼው የሚለው ቃል ያው ሙሉ እንትን ባይላቸውም እዚህ የሆኑ ባለሙያዎች ናቸው ማለት ነው። እና እነሱ የሙያ ሂደት ስንመለከተው የሚቆዩበት በጣም ብዙ ጊዜ የሚታይ አልነበረም ምንድነው? የሚለውን ነገር በደንብ ይጠይቃሉ